ሰላም ጤና ይስጥልን እንዴት ናችሁ። የዛሬ ጥያቄ ደግሞ በእጅ መጻፍ ትወዳለህ የሚለው? አዎ በእጅ መጻፍ እወዳለሁ። ምክንያቱም እንዴት ነው የለመድኩት አሁን ልጅ እያለና ከኬጅ ጀምረን ወደ ወደ አንደኛ ከፍል እያልን ስንሄድ። መምህሮቻችን ጽሁፉን እንድንለማመድ አዙረን ደግሞ እንድንጽፍ ምናምን አድርጎ ሲያግዙን ነበር። ለምሳሌ እንደ አንድ ኢትዮጵያዊ አሁን ለምሳሌ አማርኛ ስንማር የሃ ቅርጽ አለች የለ። የሃመርውሃ አለ የሰ አለ እነኚህ በደንብ እንደሌላቸውና እና አስተካክለን ደግሞ እንድንጽፋቸው ሲያበረታቱን ነበር። እና ልጅ እያለን ነው የተለማመድነው እንደዚህ ሁሉ የእንግሊዝኛ ቋንቋ ደግሞ ተለማምደናል። ለምሳሌ ኤ ቢ ሲ ዲ ኢ ኤፍ ጅ እንዴት መጻፍ እንዳለብን ምናምን ስንለማመድ ነበር ማለት ነው። እና ከፍ እያልነ ስንሄድ ክላስ ውስጥ ኖት እንጽፋለን። ማለትም ጽሁፍ እንጽፋለን ብዙ ጊዜ የተለያዩ ነገሮችን ምናምን ቤት እንጽፋለን ኧዛ ከዛ የተነሳ። እንስራለን ወይም ለምንድነዋል ማለትነው። እንደ አንድ ኢትዮጵያዊ ከዛ በጅምር ቡዝያውም እኛ የምንጽፈው መቼም ስራች በፊት አሁን ያን ያክል የማህበራዊ ሚዲያ ባልነበረበት ሰዓት። አንድ ወንድ የሆነች ሴትን ሲያወራት ወይም ሲጀነጅናት በምንድን ነበረ የሚያወራት በ በደብዳቤ ነበር። እና ደብዳቤው ሐመጽሐፍ ደግሞ እውቀት ያስፈልጋል። ስለዚህ በእጅ መጽሐፍ በጣም ነው የሚገርም። በእጅ የሚፅፍ ሰው በጣም ነው የሚወደደው ምክንያቱም ራሱን ፍቅር በራሱ ቋንቋ ምን እንደፍትል አልቆ ቅርጹ ማለቴ ጽፎ ለሷ አስታልባ አስታልፏል ማለትነው። እና ከዚህ አንፃር በእጅ መጽሐፍ ትወዳለህ? በእንትኖ አዎ በጣም እወዳለሁ በጣም ጥሩ ነገር ነው። በኮምፒውተር ይጻፋል ወይም ደግሞ በስልክ ይጻፋል ግን በእጅ ደግሞ ሲጻፍ የበለጠ ደስ የሚል ነገር አለው።

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ለሌሎች ማስተማር ትችላለህ ወይ ነው የሚለው? አዎ ሌሎች ማስተማር እችላለሁኝ። ለምሳሌ ኢትዮጵያ ውስጥ አንዳንድ መምህር ሁኜ ባወራ። መምህሮች ብዙ ጊዜ ምንድን ነው የሚያደርጉት? ተማሪዎችን ያስተምራሉ ወይም ሌሎች ሰዎችን ያስተምራሉ ማለት ነው። እና ማስተማር ደሞ በጣም ደስ የሚል። የስራ አይነት ነው። ምክንያቱም አንድን ያላወቀ ሰው ማሳወቅ ግር ያለውን ነገር ማስረዳት አልገባ ያለውን ነገር ደግሞ እዛ ሰውዬ ግልጽ ማድረግ በጣም የሚያስደስት ነገር ነው። ምክንያቱም ያን ሰውዬ ግልጽ ሲሆንለት እና ሲገባው በጣም ደስተኛ ይሆናል። ማነው? ለምሳሌ አንድ መምህር ብንሄድ አንድ መምህር ታች ጀምሮ ሃይስኩል ወይ ደግሞ ኢለመንተሪ ጀምሮ ያንን ተማሪ እየኮተኮተ እየኮተኮተ እያሳደገ እያስተማረ እያስተማረ። የአንድ ተማሪ ከዛ በዋላ ትልቅ ደረጃ ሲደርስ ለምሳሌ ኢንጂነር ዶክተር መምህር የተለያዩ ሞያዎች ላይ ስለሚገባ እና የሞራላዊ የሆነ ደስታም አለው። ምክንያቱም በእኔ ምክንያት ይሄ አንድ ሰው ትልቅ ድረጃ ላይ ደረሰ የሚሉ ነገሮችን በውስጤ ስለሚያስብ በጣም ደስ ይለኛል ማለት ነው። ሌሎችን ማስተማር እችላለሁ እወዳለሁ።

ሰላም ጤናይስጥልን እንዴት ናችሁ። የዛሪው ጥያቄ ደግሞ ጭንቀት ሲሰማህ ምን ተደርጋለህ ነው የሚለው? እና እስኪ እናብራራው። ጭንቀትን ሲሰማኝ መጀመሪያ የማደርገው ነገር መነሻውን ነው የማንሰላስለው ወይም የማጣራው። የሆነ ወይም ሲደብረኝ ደግሞ በጣም ጭንቅ ሲለኝ ወይም ደግሞ ወይም ግራ ሲገባኝ። ይሄ ጭንቀት ከምን እንደተነሳ መነሻ ምን እንደሆነ እንዴት እንደመጣብኝ ነው መጀመሪያ የማጣራ። ለምሳሌ መንነሻው ብዙ ጊዜ እንደ ፈተና ተማሪ ስንወስደው ጭንቀት የሚመጣው አስቀድሞ ባለማንበብ። ችግር ምክንያት ፈተና ልክ ሲደርስ ንባብ እንጀምርና ከዛ ፈተና አያልቅልንም ማለቴ ይሄ ትምህርቱ አያልቅም። ከዛ ፈተና ቀን ሲደርስብን እኛ ደግሞ አለማንበባችን ስናውቅ ደግሞ ጭንቀት እየባሰብን እየደነገጥን እየፈራን እንሄዳለን ማለት ነው። እና ይሄ አንዱ የጭንቀት መምጫ ነው። አልኩኝ ፈተና ሰዓት ሳናነብ ሲደርስብን ነው ማነው ይሄ እንደተማርነው። ሁለተኛ ደግሞ በህይወት ስንሄድ ለምሳሌ አሁን አንድ ወጣት ከሆነ አላማ ላይ ግብ አደርሳለሁ ወይም ደግሞ በዚህ አመት ይሄን ያክል ብር እሰበስባለሁ በዚህ አመት እንዲህ ትዳር እመሰረትአለው። ብሎ ያቀደው እቅድ አለ። ከእሱ እቅድ በአመቱ መጨረሻ ሳይደርስ ሲቀር ወይ ደግሞ እንደማይደርስ ሲገባው። ወይ ደግሞ የሱ ጓደኞች ምናምን እየተሳካላቸው እሱ አልተሳካለትም ሲል ጭንቀት ይሰማዋል ማለት ነው። ይሄ ማለት ነው ይሄ ጭንቀት እንትን ነው። መንስኤ ነው ወይም መነሻነው እሱብቻ አይደለም ለምሳሌ ጭንቀታም ብዙ ጊዜ በመጥፎ ነገሮች ሊፈጠር ይችላል። ለምሳሌ ራስህን ከሰው ጋር በማወዳደር አሁን እኔ እራሴን ከሰው ጋር እማወዳደር ከሆነ ያንን ሰውዬ እኔን በበለጠ ቁጥር እጨነቃለሁ ማለት ነው። እንዴት እድርጌ እበልጠዋለሁ በሚል እና እነሱ ሶስት በሶስት ነገሮች ጭንቀት ብዙ ጊዜ ይመጣል ማለት ነው። እስኪ ስለ መፍትሄው ደግሞ በደንብ እናብራራ። አሁን ተማሪ ሆነን ብዙ ጊዜ የሚሰማነጭንቀት ወይም ይመጣብና እንደ ዩኒቨርሲቲ ተማሪ ለምሳሌ ስሪ ናይን ጀምሮ እስከ ፎር ድረስ አምጣለሁ ብዬ አያሰቡኩኝ ስሪ ፋይፍ ባመጣ በጣም ነው የሚደብረኝ ወይም እጨነቃለሁ ስለዚህ ለዚህ መፍትሄው ምንድነው? አስቀድሜ በእቅድና በስነስርዓት ማጥራትና ደግሞ የአቅሜን ያክል ፈተና ሰዓት ሳናነብ ሲደርስብን ነው። ማለትነው ይሄ እንደተመርነው ወደዚያ በህይወት ስንሄድ ለምሳሌ ያውን አንድ ወጣት ከሆነ አላማ ላይ ግብ አደርሳለሁ ወይም ደግሞ በዚህ አመት ይሄን ያክል ብር እያሰባለሁ። በዚህ አመት እንዲህ ሁለተኛ ደግሞ ፈተና ሰዓት ጥናት ሳጠና የፈተና ሰዓት ቢደርስብኝ። ለምሳሌ በጣም ከባድ ነው አሁን ፋይናል ሳምንት ሲቀረው እኔ ንባብ ብጀምር ያኔ ያክል ትምህርቱን አንብቤ ልጨርሰው አልችልም ስለዚህ እጨነቃለሁ። ማለትነው ተያይዘን እንደምወጣው ስለዚህ ለዚህ ጭንቀት መፍትሄ ምንድነው? አስቀድሞ ወር ምናምን ሲቀረው ንባብ መጀመር በጣም አዋጭ መፍትሄ ነው። ሁለተኛ ደግሞ በህይወት ቅድም ያልነው አንድ ወጣት እንዴት ነው አድርጌ የሆነ ህይወት ህይወቴን ማሳካ እንዴት ነው ደረጃ የምደርሰው ብሎ የሚጨነቀው ደግሞ ይሄ ደግሞ ከብዙ አንፃር ይመለሳል። ለምሳሌ ይሄንን ወጣት ይሄንን ነገር ያላሰብከው የተለያዩ ምክንያቶች ይኖራሉ እና ይህንን ኤክስትሪም ይህንን ዘ ምክንያት ደግሞ ታሳይ ውስጥ ባደርግ ለምሳሌ ይሄን ያክል በዚህ አመት ብር ሰበስባለሁ። ብር ባይሳካለት ከችግሩ ከስውር ላይሆን ይችላል። ለምሳሌ ከሀገር ውጥ ጉዳይ ሊሆን ይችላል። ከሀገር ውስጥ ፖሊሲ የመንግስቱ ሁኔታ ሊሆን ይችላል የፖለቲካው መቃወስ ስለሚችል ያንን ከግምት ውስጥ በማስገባት አልችልም ምናምን ብዙ ከመጨነቅ ይልቅ ቀጣይ አመት አደርገዋለሁ። አሳካዋለሁ ለአሁኑ ግን እንደዚህ አይነት ነገር ስላጋጠመኝ። አልተሳካልኝም ብሎ እና ህይወት ይቀጥላል ችግር የለውም ምናምን ብሎ ማሰብ አለበት ማለት ነው። የመጨረሻው ደግሞ ጭንቀት ብዙ ጊዜ የሚፈጠርበት ሰው ራሱን ከሰው ጋር ስለሚያወዳድር ነው። ይሄ በጣም መጥፎ ነገር ነው። ምክንያቱም አንድ ሰው ከሌላ ሰው ጋር ራሱ የሚዋደድ ከሆነ በህይወቱ ደስተኛ ይሆናል ደስተኛ ይሆናል ደግሞ ህይወቱ ሁሌም ቢሆን መራራና የለቅሶ የጭንቀትና የሀዘን ነው የምትሆነው ማለትነው። ስለዚህ ከዚህ የተነሳ መረዳት ያለበት ሰው ከራሱ ጋር ነው። መወዳደር ያለበት እንጂ ትላንትና ምንሰራው ዛሬ ምንእሰራለው አለው ከትላንትናው ራሱ ጋር የምንወዳደር ያደረገበት። ከ ከሄለቱ ጋር መውረድ ያለበት ማነው እና እዚህ አንፃር ተላምተናል

ሰላም ጤና ይሰጥልን እንዴት ናችሁ? የዛሬው ጥያቄ ደግሞ በሰአት የምትደርስ ሰው ነህ? ነው የሚለው አዎ በሰአት እምደርስ ሰው እኔ ቀጠሮ አክባሪ ሰው ነኝ አስቄጥ ቀጠሮ ዝም ማክበር እንደሱ ነገሮች ስናወራ ብዙ ጊዜ እንደ ሀበሻ ኢትዮጵያ ውስጥ አለ ብዙ ጊዜ ሰዓት ቀጠሮ አያከብርም ይባላልና በጣም መጥፎ ነገር ነው ለሥራም ለተለያዩ ጉዳዮችም ስንቀጣጠር ተፍቅረኛ ጋርም ሊሆን ይችላል ብቻ በሰአት መድረስ ለብዙ ነገሮች ትርፋማና ውጤታማ ትሆናለህ ለምሳሌ ትምህርት ቤት አሁን ብንመለስ አሁን ልጅ እያለሁ እተመርኩ እያለ ብዙ ጊዜ መግቢያ ሰዓት ትምህርት ቤት አንድ ሰዓት ተኩል ነው ጠዋት እና ጠዋት ላይ አንድ ሰዓት ተኩል ቶሎ ብዬ ዩኒፎርም ላይ ውሸት ደብስ ደብተህ ይዤ ፍጥነት እዛ ይዤ ካልደረስኩ በሰአቱ ወይም ደግሞ አስቀድሜ ካልደረስኩኝ ከአንድ ሰዓት ወይም ደግሞ ካረፈደ በኋላ ብደርስ እገረፋለሁ መምህሮች ይገርፉኛል ልጅ እያለን ማለት ነው ይቀጡኛል ሰዎች አይደለም ትምህርት ያመልጠኛል መልሰው ያባርሩኛል እና ትምህርቴን እስተጓጎላለን ማለት ነው ስለዚህ እንደተማርክ ማድረግ አለብኝ ጠዋት አነስቼ በጊዜ የማድርገው ብዬ ነገሮች አድርጌ ሻወር ውስጥ ኮርስ በለቻ ምናምን በጊዜ በተባልኩት ሰዓት ሄጄ ምንም ግቢ ውስጥ መግባት አለብኝ ማለት ነው የሚሆነው ይሄን በጣም ጥቅም ነገር ነው አንደኛ ልጅ እያለን እንደዚህ ካልሆነ ይሄ እንዝላል ወይም ደግሞ ሰዓት ያለማክበር ባህላችን ወይም ደግሞ ልምዳችን እየባሰበት እየባሰበት ስለሚሄድ ይህን ነገር ስንጠቀም በዛውም ቅርጽና እናስይዘዋለን ማለት ነው ከፍ ስናደርገው ደግሞ ለምሳሌ አንድ ሰው ወይ ስራ ቦታ ቢሄድ ለምሳሌ ኢትዮጵያ ውስጥ አንድ ስራተኛ ወደ ስራ ቦታ ሊሄድ ስል ስራ ቦታ መግቢያ ለምሳሌ ሁለት ሰዓት ከሩብ ከሆነ እሱ የግድ ሁለት ከአስር ወይ ደግሞ ሁለት ሰዓት ላይ ቀድሞ መድረስ አለበት ማነው አለበለዚያ ግን ስራውን ይስተጓጎላል ስራውም ይበደላል እሱም ደግሞ ብዙ ጊዜ ይወቀሳል ያም አልፎ ተርፎም ደግሞ ደሞዙ ይቆርጥበታል ማለት ነው እና ከዚህ አንፃርም በሰአት መድረስ በጣም ግዴታ ነው ማለት ነው እስኪ እንቀጥል ደግሞ ለምሳሌ አሁን የሆነ ሰው በሰአት ባይደርስ ብንል ብዙ ጊዜ ምንድነው የሚሆነው ከዛ ድርጅት ይባረራል አንድ ሰራተኛ ማለት ነው ይሄ ደግሞ ነው የ ህይወቱ ቀውስ ወስጥ ይገባል ማለት ነው እሺ ወደ ላይ ከፍ ስናድርገው ደግሞ ለምሳሌ ፍቅረኛችንን ወይም ደግሞ ወደፊት የምናገባትን ሴት ስናወራት የሆነ ቦታ እንቃጠር ብዬ አወራታለሁ እዛ እሽ ብላኝ እሷ በጊዜ ተገኝታ እኔ በጊዜ ካልደረስኩኝ የሚያሳየው እኔ ለሷ ንቀት እንዳለኝ ለየሷ እኔ ለሷ ቶሎ ብየ ያልደረስኩት ያን ያክል ለሷ ትኩረት ስለሌለኝ ስለሚያሳይ እሷ ደግሞ እኔን እዛ ትተወኛለሽ ምናምን ነው ስለዚህ ልጅቷን ራሱ በዚህ ተሎ ባለመድረሴ ብቻ ምን አደርጋለሁ ማለት ነው እሷን አጣታለሁ ማለት ነው ስለዚህ እሷን ላለማጣት እሷ ጋር ለመኖር ስል በጊዜ እደርሳለሁ ማለት ነው እና በሰአት መድረስ በጣም ጠቅሜታ አለሁ ለምሳሌ አንዳንድ ስራ አስኪያጅ ብናየው ደግሞ አንድ ስራ አስኪያጅ ብዙ ቀጠሮዎች አሉት ስለ ስራ ጉዳይ የሚመራበት ብዙ ሰዎች ጋር ማለት ነው እና ያንን ነገር ለምሳሌ ስምንት ሰዓት ተኩል ከከበደ ሆቴል እንትን ህንፃው ላይ ንግግር ተባባሉ በጊዜ ካልደረሱ ስለሆነ ይበልጥ አነሳ አስኪያጅ ተለውሎ ደርሶ ተፈራርሞ ምን አይነት ምግብ የለበትን ነገር ተገቢቶ አውርቶ ያለበትን ነገር ደግሞ አውርቶ በቶሎ ዛሬ አልፈጸምነት ካልቋጨው ስራዎች ሲተዋጉሉና ይበላሻሉ ማለት ነው እንደሰው እኮ ደግሞ እኛ እንጎዳለን ማለት ነው ከዚህ ጊዜ እንሰር በሰአት መድረስ በጣም አስፈላጊና በጣም ጥቅም ጠቀሜታ ነገር አለው እኔ በሰአቴ እደርሳለሁ ስራው በተንብሳ እደርሳለሁ ጓደኛም እንትን ቀጥሬ በሰአቴ እደርሳለሁ ማለት ነው አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ደግሞ በቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚለው? ትንሽ ጥያቄው ግልጽ አይደለም ምክንያቱም ከምን አንፃር ነው። ከውጭና ከውስጥ መሆን የምፈልገውን ነገር ግልጽ አላደረገውም ግን እስኪ እናብራራው ለምሳሌ ከ ስራ ከመስራት አንፃር ተሆነ። እኔ የምሰራው ስራ አይነት ይወስነዋል ለምሳሌ። ቤት ውስጥ እኔ የምሰራውን ትሰራለህ ታውጡኝ የምሰራውን የምሰራው ብዙ ጊዜ አሁን ታውጩኝ የምሰራው ለምሳሌ እንደ አንድ ስራ አስኪያጅ። ብናየው ለአንድ ድርጅት ስራ አስኪያጅ። የግድ ከቤት ወጥቼ ሄጄ እዛ ድርጅቱ ሰዎችን ለድ መምራት አለብኝ። የተለያዩ ነገሮች ሲያስፈልጉ እነዛን ማሟላት አለብኝ ቅሬታዎች ምናምን ሲፈጠሩ በደንበኞች መካከል ሲመጣ። እንዛን ነገሮች ማስተካከል አለብኝ። ማነው ስለዚህ ከቤት ወጥቼ እምን አደርጋለሁኝ ባክል እዛ ተገኝቼ። ነገሮችን መስራት አለብኝ። ማን በስርዓት በትክክል እና ዝም ብዬ አላለም ምክንያቱም ደንበኞችንም ሆነ የተለያዩ ሌላ ስራ አስኪያጅ የሌላ ካምፓኒ ወይም የሌላ ድርጅት ስራ አስኪያጆች ራሱ ማግኘት ፍልክ ራሱ ምንድነው የማደርገው? ውጪ ወጥቼ ሂጀ ተስራ ቦታው እናደርጋለሁ። አገኛቸዋለሁ ማለት ነው እና ስራው በጣም ይወስነኛል። ለምሳሌ ውጭ እንደወጣ አይደለ ውጭ እንደወጣ ያን ያክል የማይገብዘኝ ስራ አለ። ለምሳሌ እንደ አንድ አርክቲክተር ወይም ደግሞ እንደ አንድ ዲዛይነር ብንሄድ ብላ እንደሚያወጣ አንድ እዚህ ብቻ ሄጄ ቦታውን አየሃለሁ ተፈራርሜ እመልሳለሁ ከዛ በኋላ። ከቤቴ ብቻ ከቤቴ ከቤቴ ከቤቴ ቢሮ አዘጋጅና አዘጋጅና እዝ ብቻየን ተቀመጨ ስራዎች መስራት እችላለሁ። ማነው ስለዚህ ከቤት የምትሰጠኝ ስራ አለ። ከቤት ደግሞ ጠቃሚ የምሰራበት ስራ አለ። ከስራ አንፃር ሰውና እንደየስራ እውነት ቢሮ ከውጭም ከውስጥም እመርታለሁ ማነው። ከ ጊዜ ከማሳለፍ ከመዝናናት ጋር ነው። ከሆነ ደግሞ ከቤተሰቦቼ ጋር ብዙ ጊዜ መዝናናት እፈልጋለሁ። ከውስጥም ከውስጥም ለምሳሌ ብዙ ጊዜ ከውስጥም ደስ ይመለኝ ምክንያቱም። አብረህ ከልጆችህ ጋር ከሚስትህ ጋር ምናምን ከወንድም ጋር ትቀርና ቤት ውስጥ ምግቦች እየተመገብክ ምንም ነገር ደስተኛ መጫወቱም እንደዚህ ያስደስተኛ። በአመት አንዴ ደግሞ በአመት ደግሞ ሁለቴ ደግሞ እረፍት እረፍት ሲሆን። ለመዝናናት ለምሳሌ እንደ እንደ ላንጋኖ እነ ሀላል አካባቢ ቡድኖች መናፍሻዎች ወስጃቸው እዛ አብሬን እጫወታለሁ እዝናናለሁ ማለት ነው። ስለዚህ እንደየ እውነታው ከውስጥም ከውጭም እዝናናለሁ ከመዝናናት አንፃርም ከዚህ አንፃር መልሰዋለሁ ማለት ነው። በቤተሰብ ወይም በውጭ መሆን ትመርጣለህ አልከኝ? ሁለቱንም እመርጣለሁ ግን እንደየሁነታው ይዤ ወሳኑ ማነው አወሰናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ የትንኝ መረብ ትጠቀማለህ የሚለው አዎ የትንኝ መረብ እጠቀማለሁ ለምሳሌ ኢትዮጵያ ውስጥ የተወለድኩት በራሀማ አካባቢ ነው እና በራሀማ አካባቢ ደግሞ ብዙ ጊዜ ትንኝ ይበዛበታል በተለይ ክረምት አካባቢ በጣም ትንኝ አለው እንትን ማለት በጣም ከበላና ወደ በሽታ የሚቀይርና ለኛ ደግሞ ለበሽታ የማስታ የሆነ በሽታ ነው በፊት በፊት የመጣ ሰው እንደውም ቀጥታ ሰው ሲገል ነበር አሁን ግን ስለተለመደ ያው በተለያዩ ክትባቶች ምናምን ነገር እንደ አለማ ነው እና ትንኝ በጣም መጥፎ እንትን ነው ነፍሳት ነው እና የሚያመጣው በሽታ የተለያየ ነው ምክንያት የተለያዩ ሰዎችን ሄዶ ስለሚነድፍ ያንን የነደፈበትን እንደማምጡ አንድ ላይ አምጥቶ ሲያደርገው ወባ በሽታ ብቻ አይደለም ሌላ በሽታዎችም ሊያስተላልፍ ይችላል ማለት ነው እና በጣም ጐጂ የሆኑት እንትን ስለሆነ ምዕራብ ወይም ደግሞ ዛንዜራ ይበላል እሱም እጠቀማለሁ ማነው እሱም እጠቀማለሁ ምክንያት አንደኛ ተንኝን ለመከላከል ነው የተነኝ ፒቸር ለመተላለፊያ ዝንቦዎች ምናምን ነፍሳስ ምናምን ነገር አልጋዬ ውስጥ እንዳይገቡ መረብን እወጥረዋለሁ ምናምን ነው እና ያን ክል ደግሞ በጣም ውድ አይደለም በፊት በፊት ኢትዮጵያ ውስጥ በመንግስት ደረጃ ለማህበረሰቡ ይስተድል ነበር በነፃ ከወባ በሽታ ምናምን እንድንከላከለው እና እንድን እንድን ማነው አሁን ግን በብር መጥቶል ግን የኔ ያክል ውድም ሳልሆነ ገዝተን መርገን እንጃለን ማነው መጠቀም እንችላለን ወይ ደግሞ መዘርጋት እንችላለን ማለት ነው። እና ከዚህ አንፃር የትንኝን መ መረብ እጠቀማለሁኝ አምስቅናለሁ።

ሰላም ጤና ይስጥልን የዛሬ ጥያቄ ደግሞ ጠዋት በስራ ምን ታደርጋለህ ነው የሚለው? ትንሽ ግልጽ አይደለም ግን ጠዋት ላይ ምን ትሰራለህ ከሆነ ወይም ወይ ደግሞ ስራ ላይ ምን ትሰራለህ? ታደርገለት ሆነ ዝም ብለህ ማደርገው ልክ እንደውልህ እንደውትሮዬ ተመሳሳይ ልንሳና ሻወሬን። ስፖርት ሰርቼ እዛ ገላየን ታጥቤ ጸሎት አድርስና ከዛ በኋላ ቁርሴን በልቼ ቤተሰቦቼን ወደ ስራ ቦታ ወደ ደግሞ ወደ ትምህርት ቤተሰቦቼን ሸኝቼ ስራ ቦታ ገባለሁ ማለት ነው። ስራ ቦታ ተገባው በኋላ መጀመሪያ የማደርገው ምንድነው? ቀኑን ሙሉ የሚሰራውን ስራዎችን ዝርዝሮችን እጽፋለሁ ማለት ነው። አስቀድሜ ከሃያምናምን ደቂቃ በኃላ ከዛ ልክ ዝርዝሮችን ከጻፍሁ በኋላ ለሰራተኞች ደግሞ የሌለው ሰዎች ያንን ነገር አስተላልፍና ያንን ነገር ሲሰራ እንዲህ አደርጋለሁ ማለት ነው። ሰዎች አይደለም ለምሳሌ የስራ ቦታ ካልጸዳ እንዲያጸዱት አደርጋቸዋለሁ ለሰራተኞች። የተለያዩ ነገሮችም ማለት ነው እና ጠዋት ላይ ብዙ ጊዜ ይሄን ልማድ ነው የምሰራው አመሰግናለሁ።

መታጠቢያ ቤት ውስጥ ትዘምራለህ? ነው የዛሬው ጥያቄ ደግሞ እንዴት ናቸው? በመጀመሪያ አዎ መታጠቢያ ቤት ውስጥ እዘምራለሁ ብዙ ጊዜ አሁን ሻውር እየወሰድኩኝ ምናምን እያደረኩኝ ምናምን ውስጥ ሆኜ ፈጣሪን አመሰግናለሁ። ብዙም ጊዜ ብዙ ጊዜ እንደ ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ እንዳለችው የተከለከለውና የማይቻለው። መጸዳጃ ቤት ውስጥ ሽንት ቤት ውስጥ ምናምን ጠቀምጦ ወይ ደግሞ ሽንት ቤት እየሸና ማመስገን ወይም ደግሞ መዘመር አይቻልም። ሻወር ቤት ውስጥ ግን ችግር የለውም መዘመርም ማመስገንም ይቻላል ማለት ነው። እና መዘመር ጥቅሙ ምንድነው? አንደኛ ፈጣሪ በማመስገን ነው በማንኛውም ሰዓት አስታውስሀለው አምላኬ ሆይ እኔ ያንተ ባሪያ ነኝ። አንተ ይሄን ነገር አድርግልኝ ምናምን ብሎ ለመጠየቅም ለማመስገንም ለማወደስም ለተለያዩ ነገሮች የሚጠቁም ናቸው። ከፈጣሪያችን ጋር ጥሩ ግንኙነት እና እንትን እንዲኖረን የሚደርጉ ናቸው። እና ተጠቃቅ ክፍል ውስጥ እኔ አመሰግናለሁኝ። ብዙ ነገሮች አደርጋለሁ። እና ከዚህ አንፃር ከሆነ አዎ እዘምራለሁኝ

ሰላም ጤና ይስጥልን እንዴት ናችሁ የዛሬ ጥያቄ ደግሞ ይቅርታ መጠየቅ ቀላል ነው ወይ ነው ሚለው? እስኪ እኔ መጀመሪያ ይቅርታ መጠየቅ ቀላል ነው ወይስ ከባድ ነው የሚለውን ነገር ከምነግራችሁ ስለ ይቅርታ ላብራራላችሁና እናንተ ትፈርዳላችሁ ቀላል ነው ውስጥ ከባድ ነው ሚለውን ማለት ነው። ይቅርታ መጠየቅ ማለት ይቅርታ ብዬ ሰው የሚጠይቀው አንድን አንድን ስትቀይመው ማለት አሁን ከበደ አበበን በተለይ ነገሮች ቢያስቀይመው በኋላ ነገር ማለት ነው። ተጸጽቶ ያደረኩብህ ነገር በጣም አሳፋሪ ነገር ነው እንደዛ ማድረግ አልነበረብኝም እና እባክህ ይቅር በለኝ ምናምን ብሎ ይቅርታ ሲጠይቅ ትንሽዬ ያሳፍራል ማለት ነው። ትንሽ ምክንያቱም በፊት ጥሩ ስራ አልስራነማ ስለዚህ ጥሩ ስራ ስላልሰራነ ትንሽ ሚደብር ነገር አለው። ግን ይቅርታ ጠይቅ ያው ልክ እንደየሰውየው ይላል አሁን ሰውየው ጎበዝ ከሆነ ያን ያክል አይከብደው ግን። ኢጎ አሁን ደግሞ የበላይነት አለብኝ ምናምን ብሎ የሚያስብ አለ አይደለ በውስጡ ትዕቢተኛ ነው ሰው ነገር ጥፋቱ እንዳለ ራሱ ጥፋት እንዳለበት ራሱ ቢያምን ራሱ በጣም ይከብደዋል። ይቅርታ ሄዶ መጠየቅ አሁን ግን አሁን ለምሳሌ የራሱን የተቀበለ ሰው የራሱን ስተቶች የሚያውቅ የሰው ስህተት የሚያውቅ ሰው የሆነን ሰው ቢያስቀይም እና ቢጎዳ በቃ የሚካስውን ነገር ክሰው የሚሰጠው ነገር ሰጥቶ ይቅር በለኝ ነው የሚለው ይቅር። ይቅርታ የመጠየቅም ይቅርታ እንዲደረግለትም የማድረግ እንትኑ ከፍተኛ ነው። ቅድም እንደነገርኳችሁ ግን በውስጡ የሆነ ትዕቢተኛ የሆነ ሰው እኔ ነኝ የበላይ የሚል ሰው ትክክል ነኝ እያለ ሁሌም የሚያምን ሰው የሆነ ሰዓት ላይ ችግር ቢፈጠርና ለተቸገረው ደግሞ ይቅርታ መጠየቅ ቢፈልግ በጣም ይከብደዋል ማለት ነው። ምክንያቱም ያኔ የሰዋዊ ባህሪው አልነበረም ማለት ነው ባህሪው ስላልሆነ ትንሽ ሊከብደው ይችላል እና እንደ ሰውየው ይቅርታ መጠየቁ ሊከብደው ይችላል ሊቀለልም ይችላል እና ከዚህ አንፃር ይመለሳል ምናምን ነው። መጀመሪያ ግን ይቅርታ ማስኪነ ትንሽ እንግለፀው ይቅርታ ማለት በጣም ጥሩ ነገር ነው። ምክንያቱም ይቅርታ ስንጠይቅ ጠይቅነ ማለት ስተታችን አምነናል ማለት ነው ያንን ስተት አመነ ማለት ደግሞ ያንን ስህተት እናስተካክለዋለን ማለት ነው። ያንን ስህተት ደግሞ አስተካከልነው ማለት ወደፊት በህይወታችን ላይ የሚገጥሙ ነገሮችን በተሻለ ነገር በተሻለ ሁኔታ እንሰራለን እናስተካክላለን ማለት ነው። እና ከብዙ እይታዎች አንፃር ይቅርታ መጠየቅ በጣም ጥሩ ነው ስለይቅርታ ማሰብ አሁን በጣም አሪፍ ነገር ነው ደስ ይላል። አምሰገናለሁ

ከቤትህ ስራህ ምን ያህል ይርቃንዠል ነው የሚለው ሌላው ደግሞ ሰላም ቤት ነው። ይሄን በጣም ብዙ ይርቃል። ወደ ሃምሳ ምናምን ኪሎ ሜትር ይሮቃል። የኔ ቤት ከስራ ቦታ ለምን አትወደኝም? ምክንያቱም እኔ የተጀመረ ቤት የሰራሁት የሆነ በጣም አሁን እንድንገልጽ የለም። መጨናነቅ አለ አይደል ይሄ በጣም ሰው የበዛበት አከባቢ ላይ ምናምን ላይ መኖር አይሁንልኝም ይከብደኛል። ስለዚህ ቤቴን ወጣ አድርጌ ሰራሁት ወጣ አድርጌ ማለት ከከትማው ትንሽ ራቅ አድርጌ የሆነ ለራሴ በጣም ዘመናዊ ቤት ምናምን እንደዛ ነው የምኖረው። እና እና በመኪናየ ነው ምሄደው በጣም ይርቃል ማለት ነው። ከስራ ቦታዬ እና በጣም እወደዋለሁ እንደዛ ነው

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ በየትኛው እጅህ ትጽፋለግ ነው የሚለው። ያው እንደየ አስተዳደጋችን የተለያየ እንትን በቀኝም በግራም እጽፋለሁ እንትን የሚጻፍበት ሁኔታ አለ እኔ የምጽፈው ብዙ ጊዜ በቀኝ ነው። ምግብም ምበላው በቀኝ ነው ብዙ ነገሮችንም መጀመሪያ ሳደርግ የማደርገው በቀኝ እጄ ነው ማለት ነው። እና ትጽፋለህ ነው ያለኝ እና ጽሁፍ እስኪ ምን እንደሆነ እናስረዳ። ጽሁፍ ማለት ድሮ ልጅ እያለን ታች ክላስ አለ አይደለ ከአንድ እስከ አራት ምናምን እያልን የምንጽፈው የተለያዩ ጽሁፎችን እንጽፋለን ለማንበብ እንዲመችን መምህሮችንም ታጽፎን ነበር እና በቀኝ እጄ ጽፌ በኋላ ቀለል አርጌ አንብበ ለማስታወስ ለፈተና ምናምን እንዲረዱኝ አርጌ ሳዘጋጅ ነበር ማለት ነው ከዛ ከፍ ስል ደሞ ጽሁፎችን ለምሳሌ አሁን ጹፍ ጹፌ ደብዳቤ አዘጋጅና የምፈልጋትን ጓደኛዬን ደሞ በደብዳቤ አርጌ ሳወራት ነበር ያኔ ማህበራዊ ሚዲያ ባልነበረበት ሰዓት ማለት ነው እሱ ብቻ አደለም አሁን ለምሳሌ የተለያዩ አሁን የስራ ደብዳቤዎችን ምናምን ነገር በቀኝ እጄ ምናምን አለ አደለ ጽፌ ሲቪዎችን አስገባ ምናምን ነገር ጥሩ እድል ያመጣልም ይባላል ብዙ ጊዜ እንደ ልማድም ይታያል እና በየትኛው እጅ ነው ትጽፋለህ ላልከኝ በቀኝ እጄ ጽፋለው ግን አሁን የሰው ልጅ እንትኑ በጣም ይለያያል ለምሳሌ ሁለት እጅ የሌለው ሰዎች በግራቸው የሚጽፉ አይቻለው እና በግር ለመጻፍ ከሆነ በጣም ከባድ ነው ግን ይሄ ከልምድ የመጣ ነው እሱ ብቻ አደለም በአፋቸው ሚጽፉ አሉ ስክሪፕቶውን አፋቸው ውስጥ ያስገቡና ጫፉን ወተው ወደ ውጪ ወጣ አርገው በአፋቸው ሚጽፉ ሰዎች አሉ በጣም የሚደነቅና በጣም ጉብዝና ነው ማለት ነው አለ አደለ ልክ እንደየ እድገታችን የተለያየ ልጆች ሲያጋጥሙንና የግድ እጅ ይኖረውና በቀኝ እጁ ወይም ደሞ በግራ እጅ ብቻ መሆን አይጠብቅበትም አንዳንዴም ነገሮች ሲያስገድዱና የተለያዩ መንገዶችና ስልቶችን እንጠቅማለን ማለት ነው አመሰግናለው

ሰላም ጤና ይስጥልን እንዴት ናቹ የዛሬ ጥያቄ ደግሞ ምን አይነት ጥቅማ ጥቅሞች አሉ ነው የሚለው? ትንሽ ግልጽ አይደለም። ግን እስኪ ከስራ አንፃር ከሆነ አዎ ብዙ ጥቅማ ጥቅሞች አሉ እንደ ሰው ይወሰናል። ለምሳሌ አሁን እኔ የምሰራው ስራ በገበያ ውስጥ የአንድ ካምፓኒ ሽያጭ ውስጥ የምሰራ ብሆን ብዙ ጥቅማ ጥቅሞች ወራሀዊ ደሞዙ እንዳለ ሆኖ በሸጥኩት ልክ ደግሞ በፐረንት ተሰልቶልኝ እንደቦነስ ይሰጠኛል ማለት ነው ይሄ በጣም ጥቅማ ጥቅም ነው። ምክንያቱም እኔን እንድበረታታ ተሎ ተሎ እንድሸጥላቸው ተል ተሎ ሰዎችን እንድሸጥላቸው ስለሚፈልጉ። በሸጥኩት ልክ በፐርሰንት እያሰሉ ደሞዝ ጭማሬ ብር አገኛለው ማለት ነው። እና ደግሞ ብዙ ጊዜ እኔ የምኖረው በበረሃ አካባቢ ስለሆነ በዛ ስራ ምክንያት የዛ ያ ካምፓኒ ወይም ያ ድርጅት ተቀጣሪ የሆንኩት በረሃ ከባቢ ህጄ ነውና ይሄ የበረሃ አበል ራሱ እከፍላለው። ለፀሀይ ምናምን ተብሎ ደግሞ የራሱ የቻለ አበል ወይም ደግሞ ገንዘብ ይከፍለኛል ማለት ነው። ደግሞ ውጪ ይሄ ደግሞ አንዱ ጥቅማ ጥቅም ነው ምክንያቱም ሌሎች ሰዎች የሚማሩት ምናምን የት ነው ነው? በ ደጋ አከባቢ ደግሞ ምቹ የሆነ ከተማ አካባቢ ነው። እኔ ግን በረሃማ አካባቢ ስለሆነ ፀሀይ ምናምን ስላለው ለዛ ብዬ ጥቅማ ጥቅምን እቀበላለሁ። ማለትነ ማለትም የነሱ ሲደመር ደግሞ ለምሳሌ እንትን ስብሰባ ምናምን ስናካይድ ምናምን ያ አበል ተብሎ ያ ብር ይሰጠናል። እሱ ብቻ አይደለም ለምሳሌ ወደ ሌላ ቦታ በሆነ አጋጣሚ ለስራ ቢልኩኝ ከዛ በራስ ተነስተው የመንገድ ትራንስፖርት ተብዬ እቀበላለው። የዛ ስለሄድኩ ብቻ ተጨማሪ ጥቅሞ ጥቅሞችን እቀበላለው ማለት ነው። ብዙ ጥቅማ ጥቅሞች አሉ። እና ከዚህ ጊዜ አንፃር ብዙ ብዙ ጥቅማጥቅሞችን እናገኛለን። ማነው እሱ ብቻ አይደለም ለምሳሌ ጊዜ የባንክ ዘበኞች በአመት አንዴ ወይም በአመት ሁለቴ ጫማዎችን ይቀበላሉ። ኦርጅናል ኦርጅናል ጫማዎችን ይቀበላሉ እና ደግሞ ሱፍ ምናምን ልብሶችን ይቀበላሉ ልክ እንደዚ ሁሉ የባንክ ሰራተኛም እንደዚሁ ይቀበላሉ ማለት ነው። እና እንደየ እንትኑ ይለያያል ማለት ነው። ለምሳሌ አሁን አንድ የኤርፖርት ውስጥ የተቀጠረ ሰራተኛ ኢትዮጵያ ኤርፖርት ውስጥ ያሉ ጥቅማ ጥቅም ለምሳሌ ወደ ውጭ አገር በአመት ሁለቴ በአመት አንድ መሰለኝ ባልሳሳት አንዴ ወይ ሁለቴ በነፃ የሚሄድ እድል አለው ማለት ነው። ይሄ አንዱ ጥቅማ ጥቅም ነው። ለሱ የተለያዩ ጥቅማ ጥቅሞች አሉት በተጨማሪ እና አንደዛ እንደዛ ነገሮች ጥቅማ ጥቅም ያሉት ነገሮች አሉ ማለት ነው። ግን አሁን ጥቅማ ጥቅም ደግሞ የሌለው ደግሞ ስራ ደግሞ አለ። ለምሳሌ አሁን ብዙ ጊዜ መምህርነት ብንወስድ ኢትዮጵያ ውስጥ መምህርነት እኛ እርሳችን ከሌላ ከሁለት ትምርት ቤት ካልሰራን በስተቀር ከአንድ ትምርት ተሰራን ባለን ሰዓት ስለሆነ የሚባዘው ጥቅማ ጥቅም የማገኘት እድላችን በጣም ከፍተኛ አይደለም ዝቅተኛ ነው ማለት ነው። ዝሮ ዝሮ ይኖረዋል ግን እንደ ልክ እንደ ሌሎች አይሆንም ማለት ነው። እና ከዚህ ከዚህ አንፃር ጥቅማ ጥቅሞችን አገኛለሁ። ጥቅማ ጥቅሞች አንደኛ ብዙ ጥቅም አላቸው ምክንያቱም አሁን በረሃማ አካባቢ ስለሆንኩኝ ስለ በረሃ ስላለው ተብሎ ሲሰጠኝ አንደኛ አላማርርም ምክንያቱም ሌሎች ሰዎች እዛ ተመሳሳይ እየኖርን ይሄ እዚ ሁኜ አልልም። ያንንም ምትክ ምን እቀባለው ገንዘብ እቀበላለው ማለት ነው። ውደ ሌላው ቦታ ድንገት ነው አሁን አንስተው ስስኩ ወደቦታው አዛው ላይ ደግሞ እንዳላማርር ሌሎች ምናምን እንዳለ ደግሞ ምን ያደርገኛል ቅሬታዬን የተለያዩ ነገሮችን የምሸፍንልኝ ምንድነው? ገንዘብ ስቀበል ነው ማለት ነው። ልክ በዛ ምትክ ያው ብር ምናምን ብሎ ብሩን ሲሰጡኝ እነሱም ደስተኛ ይሆናሉ እኔም ደስተኛ እሆናለው ማለት ነው። እና አንፃር ነው የምናየው። አመሰግናለው።

ሰላም ጤና ይስጥልን። የደንበኛን እርካታ ታሳውቃለህ ለሚለው የዛሬው ጥያቄ ደግሞ? ጥያቄው ትንሽ ግልጽ አይደለም። ታሳውቃለህ ሲል ነው ከምን አንፃር ነው? ለምሳሌ እንደ አንድ አስተናጋጅ። ደንበኞች በጣም ሲደሰቱና በእኛ አገልግሎት። እርካታ ሲያገኙ ለስራ አስኪያጁ ወደ ሙሉ ለበላይ አካልህ ታሳውቃለህ ከሆነ አዎ አሳውቃለሁ። ምክንያቱም ለአንድ አገልግሎት ለሚሰጥ ድርጅት በጣም ዋናኛና ቋሚ ገንዘብ የሚገኝበት መንገድ ነው። ምክንያቱም ደበኞችን በአግባቡ ስንይዝ በአግባቡ ስንገባገብና በአግባቡ ነገራቶች ሁላ ስናደርግላቸው እነሱም ሌሎች ድንበኞችን እያደዙልን ይመጣሉ። ከእነሱ የተለዩ የተለያዩ ነገሮችን ልክ እንደ ቋሚ አድርጌ ስለምንይዝ የማይጠፉ ደንበኞች አሉ ማለት ነው። እና ከዛ መካከል አንዱ ምንድነው? ደንበኞችን ማርካት ማለት በእኛ ደግሞ እነሱ ደስተኛ እንዲሆኑ እኛ በሰጠናቸው ነገሮች እነሱ በቃ እነሱ ባሰቡት በፈለጉት ልክ ሆኖ መገኘቱ በጣም ደስ የሚልና አዋጭ ነገር ነው። ማነው? ለምሳሌ አንድ ሆቴል ውስጥ የሚያስተናግድ እንትን ሆቴል ውስጥ። የሚሰራ ስራ አስኪያጅ እና አስተናጋጅም ይሁን። በጣም ሆቴል መጥተው ሰዎችን እንግዶች መጥተው ምግብ ሲመገቡ። ወይም መጥተው አልጋ ምናምን ተከራይተው ሲተኙ። ያላቸሁ ፔንሲዮ ወይም ደግሞ መተኛ በጣም ምቹ ነው። ፍራሹ አንሶላው ምናምን እና ደግሞ ምግባችሁም በጣም ቆንጆ ነው። እና እናመሰግናለን ምናምን ብለው ቲፕ ሰጥተው። ለአስተናገጁ ሲያወሩት እናድርገው ምናምን አስተናጋጁ። ተሎ ብሎ ሂዶ ለማን ይናገራል? ለስራ አስኪያጁ ለስራ አስኪያጁ ወይም ደግሞ ለበላይ አካል ማለት ነው። ይሄ ምንድነው? ጥቅሙ? አንደኛ ስራው አሪፍ እንደሆነ እንዲያውቁና ደግሞ ለዚህ ስራ ደግሞ አስተዋጽኦ ላድርጉት ደግሞ። ስልማት ምናምን እንዲኖራቸው ፕሮግራም እንዲዘጋጅላቸው ምክንያቱም ይሄን እንደዚህ አይነት እርካታ ምናምን እንዲገኝ በጣም ዋና ምናምን የሚጫወቱት ብዙ ጊዜ ሰራተኞች ምናምን ናቸው። እና እነሱን ለማበረታታት ለሌሎችም ብርታት እንዲሆን ማለት ነው። ከእሱ አልፎ ደግሞ ነገሮችን ደግሞ የበለጠ እና ከዚህ የበለጠ ያማረ አድርጎ እንዲሰሩት የሚያበረታታ ቃል ስለሆነ። እንደዚህ አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ጥያቄ ደግሞ የድርጅቱን ባህል ትወደዋለህ? የሚለው አዎ በእርግጠኝነት እወደዋለሁ። ምክንያቱም የድርጅቱ ባህል። እስኪ እናብራራ። አሁን የኛ ድርጅት ባህል። ደንበኞችን በስርዓት መቀበል በስርዓት ተንከባክቦ የሚፈልጉትን ነገር መስጠት። ሰራተኞች ደግሞ እነሱ እዛው እርስ በእርሳቸው በፍቅር በሰላም ተከባብረው አብረው የሚሰሩ አይነት ባህል ነው ያለው። እሱ ብቻ አይደለም ሰራተኛ ካአለቃው ጋር ወይም ከስራ አስኪያጅ ጋር ያለው ሪሌሽንሺፕ ወይም ያለው ግንኙነት። ስርዓት ባለውና ተገቢ በሆነ መንገድ እንዲሆንና እንዲደረግ የሚያደርግ ባህል ነው ያለነ። ልክ እንደህግ ሆኖ የወጣ ማለው ነው። አንድ ሰራተኛ ቢያጠፋ ደግሞ በድርጅት ውስጥ ባለው ህግና ደምብ መሰረት መጀመሪያ ይመከራል። ከዛ የጽሁፍ ማስጠንቀቂያ ይሰጠዋል ማን አልባት ካላስተካከለ። አሁንም ቢሆል ካላስተካከለ ትንሽዬ ደሞዙ ይቆረጣል። ከዛ በኋላ እንቢ ካለ ደግሞ ምን ይደረጋል? ይሰናበታል ወይ ደግሞ ይባረራል ማለት ነው። እና ይሄም አንዱ ምንድነው የድርጅቱ ባህል ነው ማለት ነው። የድርጅቱ ባህል ደግሞ ሌላ ለመሳለኝ። የሆነ ችግር ሲያጋጥም ድርጅት ውስጥ ሰራተኞች መታባበር እርስ ለምሳሌ የሆነ የገንዘብ እጥርት ወይም ደግሞ የኪሳራ ቢያጋጥም። ሰራተኞች አይ እኛ ስላለና ቢያንስ የዚህን ወር የኛን ክፍያ ተውትና ለስራው አውሉት አለ አይደለ በጎ አድራጎት ማለት ነው። ይሄ ደግሞ በጣም ትልቅ ሚና አለው ለስራ አስኪያጁም ለሰራተኞችም ቢሆን ሞራሊ ሳትስፋክሽን ያለው ደስተኛነት የሚያደርግ አይነት ባህል ነው ያለው ማለት ነው። ሲቀጥለው ደግሞ የድርጅቱ ባህል ለምሳሌ ባህልም ነው። እንደ ህግም የሆነው በጠዋት በጊዜ መግባት ለምሳሌ አንድ ሰዓት ተኩል ከሆን። ስራ የሚጀምረው ቀደም ብሎ አንድ ሰዓት ከሃያ ላይ ስራው ቦታ መድረስ። ይሄም አንድ በጣም ደስ የሚል ህግም ባህልም ነው ማለትነው ምክንያቱም ህግ ሲቆይ ሲቆይ ወደ ባህል ይቀየራል ማለትነው። ሰዎች አይደለም ለምሳሌ ስራ ቦታ ላይ ሃይማኖት ነክ ነገሮችን አለማውራት አለመከራከር እና ሙስሊሙ ክርስቲያኑ በቃ በሰላም ስራው ስራዎችን ብቻ እንዲሰሩ የአንድ ሃይማኖት አንድ ሃይማኖት አክብሮና ተከካብሮ እንዲኖር የሚያደርጉ ማለት ነው። እና የድርጅት የኔ የኔ ድርጅት ባህል እንደዚህ ስለሆነ በጣም እወደዋለሁ። ምክንያቱም እንደዚህ አይነት የድርጅት ባህል ሲኖርነ። ሰራተኞች በሰላም ይኖራሉ ውስጣዊ በርካታ አለ በጣም ትርፋማ እንሆናለን። ብዙ ነገሮችን እናገኝበታለን ማለት ነው። ይሄን ባህል ግን አሁን አለመውደድ ከባድ ነው ምክንያቱም። ይሄ ባህል አለ ማለት። ለእነሱ ለድርጅቶች አይደለም ሌላ ድርጅት ራሱ እንደምሳሌነት የሚሆን ማለት ነው። ሌላ ሰው እንደምሳሌ ሆኖ በማህበረሰቡ ደግሞ ሰላም ነኝ ያገኝ ማለት ነው። እና ፍቅር ነው የሚሰጥ ስለሆነ በጣም የምወደው ባህል ነው። አመሰግናለሁ።

ሰላም ጤና ይነስጥልኝ እንዴት ናቸው? የዛሬው ጥያቄ ደግሞ በስራ ስንት ጥሪ ተጠሮተህ ታደርጋለህ የሚለው? አዎ በስራዬ በጣም ብዙ ጥሪዎችን አደርጋለሁ። ለምሳሌ የ እንትን ውስጥ ገበያ ውስጥ የምሰራ ሰው ብሆን። ማለትም የሽያጭ ውስጥ ማነው ሽያጭ ሺህ ስምንት መቶ ስምንት። በቀን ውስጥ በጣም ብዙ ርኮሽ ይደወሉልኛል። እነዚህ ርኮሽ ደግሞ አንስቼ አስፈላጊው መልስ እመልሳለሁ። ለምሳሌ አንዳንድ ደንበኞች ደውሎ ዋጋውን ብቻ መጠየቅ እፈልጋለሁ ያው ዎጋውን ነግሬ እንዲገዙ ደግሞ አሳምኝ አግባብቼ እናደርጋቸዋለሁ። አዝብር እዘጋዋለሁ ማን አወራቸዋለሁ። አንድ አንድ ደግሞ ደግሞ ቦታው የት አካባቢ ነው ብለው ልደውል ይችላሉ? ይህ ካምፓኒው ቦታ መሸጫ ቦታ እሱንም ቢሆን። ስልኩን አነሳና የት አካባቢይ እንደምንገኝ እና ከየት ደግሞ እንደሚያገኙት እንግራችኋለሁ አብራራላችኋለሁ ምናምን ነው። ብዙ ደምበኞች አሉ አንዳንድ ደሞኞች ለምሳሌ በጀምላ ወይም ደግሞ በብዛት መንገድ የተፈለገው ግን ስለዛ ስለ ድርጅት ስለሚፈሩ። ስለ ምርቱ ጠጠለኝ እንደገናበት ስለ ምርቱ አጠቃላይ ሁኔታው ጥራቱ ይዘቱ ምኑኑ ነገሮችን ከእኛ አፍ መስማት ደግሞ ድጋሚ ስለሚፈልጉ ለነሱ ድጋሚ እያብራራን ምን ምን እንደሆነ እንዴት እንዴት እንደሚሰራና እንዴት እንዴት እንደ አድርገን እንደምናመርተው። ነገሮችን እናደርጋለን እናብራለን። ሰው አለን ማነው እሱ እችላለሁ አሁን ይሄ ከደንበኛ ነው አሁን ከሌላ ደግሞ ሌመጣ ይችላል። ለምሳሌ ከፓርትነርሺፕ ማለትም ከሌላ አንድ ድርጅት የምትለው ደግሞ አብረን እንሰራ ብለኝ ከእሱ ጋር አብረን በስልክም ሆነ በአካል እናወራለን። ማነው እና ከዚህ አንፃር ስልኬ ብዙ ስልክ አደርጋለሁ። አመሰግናለሁ።

ሰላም ጤና የሰጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ገንፎ ትበላለህ ነው የሚለው? አዎ እበላለሁ ስበላ አድጊያለሁ። እስቲ ግን መጀመራያ ስለ ገንፎ። እናውራ እንዴት እንዴት ነው የሚዘጋጅ? ጥንፉ ብዙ ጊዜ ወየሪፋ ወይጤፍ ወይ ደግሞ የስንዴ እህሎች በወፍጮ ይፈጩና ከዛ እነሱ በደንብ ከላም በኋላ በተሻለ በተለመንገድ አድርገን እናዘጋጀዋለን። ማለት ነው አዘጋጀው በኋላ እናደርጋለን። ውሃ እናጥብና ብረድስቱን ብርድስቱ ላይ ውሃ እንጥዳለን ማለትነው። ከዛያን ውሃ ከፈለን በኋላ ከዛ ውሃ ውስጥ ምን እንጨምራለን? ዘይት ትንሽዬ ዘይት እናደርጋለን። ከዛ ደግሞ ትንሽዬ ጥሬ ጨው እናደርጋለን። ከዛ ያንን ነገር ትንሽ ከተዋሀደ በኋላ ምን እናደርጋለን? ዱቄቱን እናስገባዋለን ማለት ነው። ያን የላመውን ድቄት አስገብተን ድቄትን እናደርጋለን እናዞራዋለን ማለት ነው። ከዛ በኋላ እንዴ እስቲ ግን ከፍለው ጋር ይገናኝና ይዘውራል ማለት ነው። ጀምራ ቀጥለን እናደርገዋለን ከዛ ቀጥ ሲያደርግን እየወፈርን እየወፈርን በደንብ በርግን እንሰራዋለን ማለት ነው። ከዛ ከሰራን በኋላ እናወጣዋለን ደግሞ አውጥተን እናደርገዋለን። ትንሽ እናብርደውና በጎን በጎን ደሞ እንሰራለን በወረተኝነት መንገድ ነው የመጀመሪያው በጨውና በቅቤ አድርገን እንበላለን። ሁለተኛ ግን ደግሞ ለራሱ ወጥ እንሰራለታለን ለምሳሌ እንደ ስልስ በቲማቲም በዘይት በስሙጥ አለን አድርገን በትላሊን ጎች አድርገን እንሰራና። ብዙ ጊዜ ቅቤ ይጋብታል ቅሬ አድርገን ምን እናደርጋለን ማባያ ማነው ግንፎቻችን ዝም ብለን ማባያ ብቻውንም ብለን ግን ብዙ ጊዜ እንዴት ምናምን ማባያ አድርገን እንሰራለን ማለት ነው። እና ኢትዮጵያ ውስጥ በጣም ታዋቂ ምግብና ቀለል ያለ ምግብ አለ አይደል? ቶሎ ቶሎ ልንሰራው በፍጥነት ልንሰራው ከመንች ከምንችላቸው ምግቦች መካከል አንዱ ምግብ የሆንፈረው ማለት ነው። እና ብዙ ጊዜ ተኛ አካባቢ ለብዙ ጊዜ እንሰራዋለን። ለምሳሌ ለ እናቶች ሲወልዱ ሰው ለመጠየቅ ሲሄድ እናቶችን የወለዱትን እናቶች ማለት ነው። ብዙ ጊዜ ቤዛ ቤት ውስጥ ይላል የሚመገው ገንፎ ነው ማለት እሚቀርብለት። ሰዎች አይደለም ለምሳሌ ልክ በአለሙኑ በማህበረሰቡ በሰአተኛው ቀን በወለድሽበት በሰአተኛው ቀን ማነው? ለአካባቢው ሰው የሚቀርበው ይሄው ምግብ ነው ማለት ነው። እና እንደ ባህል የሚታይ ነው በጣም ጣፋጭ ምግብ ነው። ለሆድም በጣም ቀለል ያለ ምግብ ነው ለጨጓራ ምናምን ነገር አመቺ ነው ያን ነው። እነ ሰው ብቻ አይደለም ለምሳሌ ወደ ሰሜኑ ክፍል ወደ ትግሬ አካባቢ ስንሄድ ደግሞ ለምሳሌ ለባህል ራሱ እንደ ባህል አድርገው የምገውተን ማነው? ግዝጊዜ ለቁርስ ሰዓት ምናምን የሚመች ምግብ ነው ቀለል ያለ ምግብ ነው። ፈጣን ነው። እና ደግሞ ለሁሉም ለትልቅም ለወጣትም ለህፃናትም የሚሆን ምግብ ነው። በጣም የሚመች ምግብ ስለሆነ በጣም አሪፍ ምግብ ነው። ብቻ አይደለም ለምሳሌ አሁን ገንፎን የምበላበት ሰዓት ዝም ብለን ራሱ እንግዳ ምናምን ሲመጣብን ለራሱ ልክ አሁን ስጋ ምናምን እንደምናቀርቡ ይሄን ራሱ በደንብ አድርገን በስራ ሰርተን ቅቤ አድርገን ምናምን በደንብ አድርገን ከሰራነው እና እንግዳ የምትቀበል ራሱ የሆነ የሆነ ነው ማለት ነው። እና ብዙ ጊዜ ገጠራማ ክፍል ነው። ከተማ ከተማ አካባቢ ያሉ ሰዎችን የሚመገቡት ምግብ ነው። እኔም በል አቃለሁ።

ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ጥያቄ ደግሞ ታሪክ መናገር ትወዳለህ የሚለው አዎ እወዳለሁ እስኪ ግን መጀመሪያ ታሪክ ማለት ምን ማለት እንደሆነ እናብራራው ታሪክ ማለት ከእኛ ቀደም ብዙ የነበሩ አባቶቻችን ወይ ደግሞ እኛም ልሆን ይችላል የሰራናቸው ስራዎች ማን ነው ለምሳሌ እኛ የሰራናቸው ጥሩ ነገሮች እኛ የሰራናቸው መጥፎ ነገሮች እኛ ለሰዎች ያደረግነው በጎ አድራጎት እኛ ደግሞ ከሰዎች የተቀበልነው መጽሐፍነት አለ አይደለ እነዚህ እነዚህ ነገሮች ሁሉ አካቶ የያዘ ስለሆነ እኛ ታሪክን ለእኛ ልጆች ወይ ደግሞ በመጽሐፍ አድርገን ለቀጣይ ትውልድ ስናስተላልፍ ከእኛ ስህተት እንዲማሩ እኛ የሰራነውን ስህተት ደግሞ ለወደፊቱ ድጋሚ እንዳይሰሩት እሱ ብቻ አይደለም የሰራነውን ጥሩ ጥሩ ተግባር ደግሞ እያስታወሱ እኛን ደግሞ እንዲያመሰግኑና ደግሞ ከእኛ የበልጠ ደግሞ እንዲሰሩ እንዲያበረታታቸው የሚያደርግ አይነት እንትና መነቃቃት ስለሚያመጣ ታሪክን መናገር እወዳለሁኝ ምክንያቱም አንደኛ ታሪክ የአንድ ሰው የ የነበረበትን ሁኔታ የሚያስረዳ ነው ለምሳሌ እኔ አሁን እንደ አንድ ኢትዮጵያዊ ስለ ኢትዮጵያ ታሪክ ካላወቅኩኝ ከባድ ነው የሚሆነው ለምሳሌ ስለ ድሮ ነገሥታቶች ስለ ድሮ መሳፍንታንት ስለ ድሮ የነበሩት የሰዎች ባህላዊ እናኗር ስለ ድሮዎች የነበራቸውን የድሮ ሰዎች የነበራቸውን እይታ አስተያየት ምናምን ነገር ካላወቅኩኝ የሆነ አለ አይደለ ማንነቴን አላውቅም ራስህን እጠራጠራለሁ እሱ ብቻ አይደለም እስከ ኢትዮጵያዊያን ራሱ ግራ እስከመጠራጠር ድረስ ልደርስ እችላለሁ ማለት ነው እና ታሪኮች በጣም ጠቃሚ ናቸው ለእንደዚህ አይነት ነገሮች ትውልዱን ምናምን አንጾ የሀገር ፍቅር ኑሮት እንዲያድግ ለማድረግ እና ደግሞ የተለያዩ ነገሮችን ለመማር ማለት ነው ግን እንደዚህ እንደሆነ ደግሞ ታሪክ ደግሞ በዛው ልክ በጣም መጥፎና እንትን ጎን አለው አስቀያሚ ጎን አለው ለምሳሌ ብዙ ጊዜ የታሪኩ ምሁራን የሚሳሳቱት መንገድ አለ አሁን ታሪክ አይበለውና በተሳተፈ መንገድ ወይም ደግሞ ስህተት በተመላበት መንገድ ቢጻፍና ለትውልድ ቢላክ ለቀጣዩ ትውልድ በጣም ተጽዕኖ ይፈጥራል ለምሳሌ ድሮ ያልነበረ ታሪክ አለ አይደለ ተጨማምሮ ውሸት ምናምን ነገር ቢጻፍና ቢላክ ያው እነ ቀጣይ ትውልድ የሚያነቡ ያንን ስለሆነ ቀጥታ ነው የሚቀበለው ያንን ቀጥታ ተቀበለው ማለት ደግሞ የተለያየ ግንዘቤና የተለያየ ምርመራ ይኖረዋል ማለት ነው እና ያንን ነገር በጣም መጥፎ ነው ሁለተኛ ደግሞ ፖለቲካ አዘል ነገሮች ለምሳሌ ስለድሮ ነገሥታት አንዱ ከአንዱ የተጣለውን ነገር ደግሞ ታሪክ ላይ አስቀምጠን በተዛባ ነገር ላይ ለሰው ለትውልድ ከላክነው ሌላ ነገር ሊቀሰቅስብን ይችላል ማለት ነው ለምሳሌ በፊት ተጎድተናል የሚሉ ቡድኖች አካሎች አሁን ዛሬ ተነስተው እኛ ደግሞ መልስ እንውላለን አይደለ እንደ በቀል ነገር ሊያስቡ ይችላሉ ማለት ነው እና ከዚህ ከዚህ አንፃር ታሪክም በጣም መጥፎ ጎንም አለው ጎንም አለው ጥሩ ጎኑ ካለፍንበት ካለፈው ታሪክ ካለፈው ማንነታችን ከእኛ ታሪክ ያሁኑ ቀጣይ ትውልድ እንዲማር እና የተሻሻለ ነገሮችን እንዲያደርግ ከእኛ ስህተት ደግሞ እንዲማር ስተቱን እንዳይደግመው ነው መጥፎ ነገር ደግሞ ታሪክ በማይሆን ሰው ከተጻፈና በተሳሳተ መንገድ ከተጻፈ ምን ይፈጠራል ማለት ነው? ሰዎች እንዲበጣበጡ እርስ በርስ እንዲጣሉ እንዳይግባቡና እንዲገድሉ የሚጋብዝ አይነት ሁኔታ መድረክ ሊፈጠር ይችላል ማለት ነው እና ታሪክ በመጀመሪያ እስኪ ስር እንዴት እንደምጽፍ እናብራራ ታሪክን መጀመሪያ መጻፍ ያለበት በአይኑ ያየ የነበረ ሰው ቢሆን ሞር የተሻለ እና እውነትን ያዘለ የመሆን እድሉ ከፍተኛ ነው የሚሆነው መጀመሪያ እንደዛ መሆን አለበት ሁለተኛ ደረጃ ደግሞ ታሪክ ሲጻፍ ሁለተኛ አለ አይደለ የሚኖር ሰው ባይገኝ ራሱ ሁለተኛ አለ አይደለ ሁለተኛ ሰው አይቻለሁ ሰምቻለሁ ከሚል ሰው የሰማ ሰው ከሆነ ደግሞ ይሄም ሁለተ ታሪክ ይመዘገባል ያን ያክል መጥፎ አይባልም ማለት ነው ከዛ ሲቀጥል ደግሞ በማይጠፉ ብራናዎች ቢጻፉ እና ደግሞ እነዛ ደግሞ በትክክል በስርዓት ተሰድረው በአግባቡ ለኛ ቢቀመጡልንና እኛ በፈለግን ጊዜ እንድናገኝ የሚያግዙ ከሆነ በጣም አዋጭና ደስ የሚል ነገር ነው የሚሆነው እና ታሪክ ከዚህ አንፃር በጣም አሪፍ ነው ጥሩ ነው አመሰግናለሁ

ሰላም ጤና ይስጥልኝ። የዛሬው ጥያቄ ደግሞ ዝናብ ሲዘንብ ምን ታደርህ ነው የምለው? እስኪ ከልጅነቴ ልነሳ ልጅ እያለሁ ህፃናት እያለሁ። ከሶስት አመት ምናምን በኋላ። ብዙ ጊዜ ዝናብ እኔ የማደርገው። ወጥቼ ነበር ወደ ውጭ የምሄደው ዝናቡ እንዲህ እንዲመታኝ እና በዝናቡ እንድትጫወት ማነው እና ያኔ የልጅነት ነበረ። እንደ አንድ ኢትዮጵያዊ ልጅ ህፃናት ወጥቼ በዝናው አብሬ ተጣጥቼ ተጫውቼ ጭቃው ተንከባልዬ ምናምን ነገር ጭቃ በጭቃ ሆኜ ምናምን። ግን ያኔ ልጅ ነበርን እና ወዲያውኑ ምን ያደርገናል? ጉንፋን ይሄ ወባ ምናምን ያመናል ከዛ እንታመማለን። ትንሽ ያው እዛ ወዲያውን ደግሞ በመድሃኒት እንድናለን ማለት ነው። ግን ያው ከባድ ነው ያንን የልጅነት ነው። አሁን ላይ ግን ዝናብ የማደርገው ነገር በመጀመሪያ እኔ ዝናብ ሲዘንብ መጠለያ ነው የምፈልገው። መጠለያ ፈልግና ትጠለላለህ ዝራቡ እንዳያገኝህ ማለት ነው። ከዛ በኋላ። ምናልባት በአካባቢው ውሃ አፍቶ ከሆነ ውሃ እስኪመጣ ደግሞ ውሃውን አቁተውና አፍልቼ በም በእንትን አድርጌ። በ በማጣሪዬ አድርጌ ልጠቅመው እችላለሁ? ወይ ደግሞ ሳላጣራ ደግሞ ዝም ብዬ ለመ ለመታጠቢያ ለልብስ ምናምን ማጣቢያ ምናምን ደግሞ ልጠቀሙ እችላለሁ። ማነው እና ከዚህ ከዚህ አንፃር። ዝናብ ሲመጣ የማደርገው ብዙ ጊዜ ከውጭ ያሰጠሁት ልብስ ካለ ከውጭ ያሰጠሁት እህሎች ምናምን ካሉ እነሱን እሰበስባለሁ ዝናቡ እንዳያበሰብሳቸው። ከውጭ ከውጭ ደግሞ ልጆቼ ምናምን ወጥተው ደግሞ የተጫወቱ ከሆነ ደግሞ ልጆቼን ዝናቡ እንደመታቸው ፈጥኜ ሩጬ ሄጄ እነሱን ወደ ቤት አመጣችኋለሁ ማለት ነው። እና ከዚህ ዚህ አንፃር ዝናብ እኔ እንዴት ነው የማሳልፈው ማነው? ግን እንደ ኢትዮጵያ ብዙ ጊዜ አሁን ዝናብ የሚዘንበው። አሁን እኔ የምኖረው አማራ ክልል ነው። በሰሜን ክፍል እና ብዙ ጊዜ ዝና ዝናብ የሚዘንበው ክረምት ክረምት ነው። ማለትም ከሰኔ አካባቢ ጀምሮ እስከ ጥቅምት አካባቢ ድረስ ባለው ዝናብ ይዘንብሃል። በተለይ መስከረም ከጀመረው ያን ያክል ብዙም አይባልም። ግን በጣም በበዛት ዝናብ ያለው ሰኔ ሀምሌ ነሀሴ ሶስቱን ወር ነው። በጣም በከባድ እና ዘንድሮ ያለው እና የዚህን ይሄን ሰሞን እኔም እናደርጋለሁ። ብርድ ምናምን አብሮ ስላሚመጣ ብርዱ እንዳይጎዳኝ ብዬ ትላልቅ ልብሶችን ደርቤ የተለያዩ እንደዚሁም ሞቅ የሚያደርገው አለ አይደለ ፈጣን ሙሉዎችን እንደነ ሻይ እንደነ አዎ እንትን የተለያዩ አለ አይደለ ለምሳሌ እንደ ቡና መጠጣት እጠጣለሁ ማለት ነው። እኔ ደግሞ ምን ያደርጋል ውስጤ? እንደዚህ ሞቅ ሞቅታ ወይም ሰላም እንዲሰማኝ ያደርጋል ማለት ነው። እና ዝናብ ሲዘንብ ይሄንን አደርጋለሁ። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ በስራ ላይ ችግር ትፈታለህ ነው የሚለው? አዎ ስራ ቦታ ላይ ብዙ ጊዜ ችግሮች ሲይጋጥሙ እፈታለሁኝ ምክንያቱም ስራ ቦታ ላይ ችግሮች ካሉ እኛ በደንብ ስራውን መስራት አንችልም ማለት ነው። ምክንያቱም ችግር እያለ ሌሎች ነገሮችን ማድረግ አይችልም ለምሳሌ ብንሄድ አንድ የሽያጭ ክፍል ሚሰራ ሰራተኛ የምርቱ ጥራት ዝቅ ቢል ይሄ አንድ ችግር ነው ማለት ነው። እና ያንን ምርቱ ጥራት የወረደበት ምክንያት ፈልገን እና ደግሞ አንዳንድ ነገር አሻሽለን እንዳንድ ካላስተካከል ነው በስተቀር ደንበኞች ያንን ምርት እኛን ሊገዙን አይችሉም ማለት ነው። ስለዚህ ምን ማድረግ አለብን መጀመሪያ አንድ ነገር መፍታት አለብን ማለት ነው ምክንያቱም ካልፈታንም ኪሳራው ወይም ደግሞ ችግሩ ወደ ወደ እኛ ይመጣል ማለት ነው ሊዘጋብንም ይችላል። እሱ ብቻ አይደለም ለምሳሌ ሰራተኞች አሁን እርስ በእርስ ቢጣሉ እና አልስማማም ቢሉ ወይም ግኑኝነታቸው ቢሻክር ምን እናደርጋለን? መጀመሪያ የምታረቁበትን መንገድ እንፈልጋለን ምክንያቱም እነሱ ተጣሉ ማለት እነሱ እርስ በእርስ ሲፎካከሩ ወይም ደግሞ እርስ በእርስ እንደዚህ ሲደባበሩ መሃል ላይ ስራውን ይዘነጉትና ስራው ይበደላል ወይም ደግሞ ስራውን ይጎዱታል ማለት ነው። እና ስራውን እንዳይጎዳ አሁን ለነሱም ጤንነት ሲባል ወደ መጀመሪያ እናስታርቃቸዋለን የተለያዩ የትንሹ ዝም አድርገን ሚካስ እንደውታለን ከዛ ሁለት ታርቆናለህ አሁን ለምን ታለው ግን አንዱ ነው የሌላ ቅርንጫፍ አለ አይደለ ሰራተኛ አስፈላጊ ከሆነ ነው አንዱ ወደሌላ ቅርንጫፍ አዘዋውረን በሰላም እንኖራለን ማለት ነው። እና ከዚህ አንፃር እናየዋለን በስራ ላይ ችግር ቢፈጥር ለምሳሌ እሱ ብቻ አይደለም ለምሳሌ ስራ እየሰራን መሃል ላይ ገንዘብ ቢያጥረንና በቃ ምንድነው? የምናደርገው የመጀመሪያ የፍጠነ ሄደን ምን እናደርጋለን በፍጥነት። ብር ተባንኩ ወይ ደግሞ ከሌላ ሰው እንበደርና ስራውን እንዲቀጥል እናደርጋለን ምክንያቱም ይሄን ነገር ያለነው ሁሌም ደግሞ ኪሳራም አለ ትርፍም አለ ምንም ነገር አለ ይሄ የቢዝነስ ሴክል ውጣ ውረድ ሁሌም ቢሆን እንዳለው ነው ማለት ነው። እና ስራ ላይ ተቆይቷል በፍጥነት መንፈታቸውን አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናቸው? የዛሬው ጥያቄ ደግሞ ቀዝቃዛ የአየር ሁኔታ ትወዳለህ? ነው የሚለው አዎ ቀዝቃዛ ያያ ያየር ሁኔታ በጣም ነው የምወደው ምክንያቱም ብዙ ጊዜ ለጤና ተስማሚ በጣም ምቹ አየር ደግሞ ቀዝቀዝ ሲለ ደግሞ አለ አይደል ለምሳሌ ይሄ የወባ በሽታ ምናምን ነገር ለተጠቁ ሰዎች በጣም ተስማሚ ቦታ ማለት ነው ቀዝቃዛ አየር ያለበት ቦታ እሱ ብቻ አይደለም ለምሳሌ አሁን ብዙ ጊዜ የጉልበት ስራ ለሚሰሩ ሰዎች አሉ አይደለ በቃ ስራ የሚታደሩ እነዛ ሰዎች ብዙ ጊዜ ስራቸውን ቀዝቃዛ አካባቢ ያ አየር እውነት ካለው አካባቢ ሲሰሩ ያን ያክል ብዙም ስንትን ፀሀይ ምናምን ስለሌለ ስራቸውን በቀላሉ መስራት ይቻላሉ ማለት ነው በጣም ልፋት ሳይወጡ በጣም ደግሞ ሳይደክሙ ማለት ነው ከዚህ ከዚህ አንፃር ቀዝቃዛ አየር ሁኔታ በጣም አመች ነው ከዛ አልፎ ግን አብዛኛውን ሰው ለምሳሌ የሚኖረው ልክ እንደያደገበት ልምድ ነው በረሃ አካባቢ ያደገ ብዙ ጊዜ በረሃ አካባቢ ይመቸዋል ቀዝቃዛ አካባቢ ያለበት አየር ደግሞ የተወለ የተወልደ ደግሞ ቀዝቃዛ አየር እውነት ይመቸዋል እንደውም ብዙ ጊዜ ከበረሃ አድጎ ወደ ቀዝቃዛ አየር ወደ አለበት ሲሄድና ቀዝቃዛ አየር ያለበት አካባቢ ተወልዶ ወደ በረሃ ሲሄድ ደግሞ የቆዳ መቀያየር የቆዳ መላላጥ ምናምን ነገር በሽታ ያጋጥመዋል እና አብዛኛውን ሰው የሚወደውን ደግሞ የሚመቸው ተወልዶ ያደገበት አየር ኮንዲሽን ነው ማለት ነው ወይም አየር ሁኔታ ነው ብዙ ሰው የሚመቸው ግን እስኪ እናነጣጽር ብዙ ጊዜ አሁን በረሃማ አካባቢዎች አሁን ብዙ ጊዜ ለምን ለምን ይመቻሉ አሁን ለምሳሌ እንደ ኢትዮጵያ በረሃማ በረሃማ አካባቢዎች ጎንደር ምዕራብ ጎንደር ዞን በጣም ብዙ ብዙ ምርታማ ነገሮች አሉ ለምሳሌ ሰሊጥ ይመረትበታል ጤፍ ማሽላ የተለያዩ እንደዚህ ትርፍ መስራት የሚያደርጉ ምርቶች ይመረቱበታል ማለት ነው ይሄ በጣም አንዱ በጣም ትልቁ ጥቅም ነው ሁለተኛ ደግሞ አለ አይደለ በይፋ ማለትም በሰፊው ገንዘብ የምናገኝበት ቦታ ነው ማለት ነው ወደተኛ ደግሞ ለምሳሌ በአ ቀዝቃዛ አየር ደግሞ ያሉት ለምሳሌ እንደ ድንች ገብስ እሪፋ ተመላሳይ ልክ እንደዚህ እንደዚህ አይደለም ደግሞ የሚመርትበት አካባቢ ነው ማለት ነው የኛ ደግሞ በጣም ለምግብነት አለ አይደለ ቀል ያሉ ነገሮች ምናምን የሚመረቱበት ነው እና ለምንነው አመቺው አካባቢ ነው ማነው እና በጥቅሉ የሰው ልጅ ለመኖር የሚመቸው ብዙ ጊዜ ቀዝቃዛማ አካባቢ ነው እንደኔ ደግሞ ቀዝቃዛ አየር ያለውን አካባቢ እወዳለሁ የሚሉትን አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ ይሄ ዛሬ ጥያቄ ደግሞ ወደ የትኛውም ቦታ ተጉዘህ ታውቃለህ ነው? የሚለው በተለያዩ ቦታ ውስጥ ተጉዠ አውቃለሁ። ግን ያን ያክል በጣም ታዋቂ አይደሉም። ለምሳሌ እኔ ያደኩት በረሃማ አካባቢ ነው። እና ልክ አስራ አራት አመት አስራ አምስት አመት አካባቢ ስትደርስ ወደ ደጋማ አካባቢ ተጉዣለሁኝ። ይሄ ለምንድነው ለመኖር ነው የሆነ አጋጣሚ ይሁን ችግር ፈጠርና ችግሩን ሶልቭ ማድረግ። እንትን ሲከብድና ቦታውን ለቀን ወጣን ማነው የተሻለ አማርጫ ፈልገን እንደዚህም አድርገናል። ሁለተኛ ደግሞ እንደዚሁ ብዙ ግጠራማ አካባቢዎች ላይ ኢትዮጵያ ጋር ገጠራማ አካባቢዎች ሄጃለሁኝ። በተለይዩ ምክንያቶች ለምሳሌ ችግር ምናምን ሲፈጠር ምናምን እኔ እንሄዳለን ማለት ነው። ከዛ ደግሞ ለትምህርት ትምህርት ለመማር ብዙ ጉዞ አድርጌያለሁኝ እኔ የተማርኩት ጎንደር ነው እስከ ስምንተኛ ክፍል። ማለቴ እሰ አስራ ሁለተኛ ክፍል። የምንማረው ዩንቨርስቲ ደግሞ ደቡብ ክልል ውስጥ ሐዋሳ ሀዋሳ ነው ማለነው። ስለዚህ በጣም ብዙ ኪሎሜትር ል ልዩነት ያለው ቦታ ቢሆንም እዛ ሄጄ ምኛለሁ። ተምሬያለሁ ማለት ነው። እና ለትምህርትም ምን ሆኛለው ማለት ነው ተጉዣለሁ ማለት ነው። ከእሱ አልፎ ደግሞ ብዙ ጊዜ ለእንትኖች ለሃይማኖት ስፍራ አለ አይደለ ገዳማትን ቤተክርስቲያናትን ቦታዎችን ለመጎብኘት ችያለህ? ለምሳሌ ቅድስት አርሴማ ቤተክስያን እንትን ገዳም ሄጄ እዛ በረከት ተቀብዬ መጥቼ ደርሼ ተመልሼ አለው ማለት ነው። ይሄም ከሃይማኖት አንፃር ስናየው ገዳማትን ይዣል ሄጃለሁ ብዙ ጸበል ሚዛን ማርያም የሚባል ወንትራክ አየምትገኝ ማለት ነው። ከሱ ትሽማር ደግሞ የ እንትን ወደ ገጠራማ ክፍል ለምሳሌ ደቡብ ክልል ውስጥ ሄጀ አቃለሁኝ። የሆነ ገጠራማ ክፍል ሰው ብዙ የሌለበት ነው በዓል ለማክበር ተሰብሰቦች ጋር አብሬ ለማክበርዬ ሄጄ አብሬ በዓል አክብሬ ተመልሼ አውቃለሁኝ። ሌላው ደግሞ የተለያዩ አዲስ አበባ ላይ ያሉ ሙዚየሞችን የሃይለ ስላሴ ቤተ ቤተ መንግስቶችን እና ደግሞ የተለያዩ ዩኒቨርሲቲ ለምሳሌ እንደ ጎንደር ዩኒቨርሲቲ እንደ አዲስ አበባ ዩኒቨርሲቲ ያሉት ዩኒቨርሲቲዎችን ሽጄ በአካል ተጉዤ ለማወቅ ያክል ጎብኝቼ አስሼ አይቼ አውቃለሁ ማለነው። እና ያን ያክል በጣም ብዙ ባይባልም ግን ኢትዮጵያ ውስጥ ያሉት ቦተዎች አሉ አሉ የሚባሉትን ጎበኝቻለው ለምሳሌ ፋስለደስ ጎንደርን እሱን ጎበኝቻለው። የእናፄ ም እንትን የእናፄ ምኒሊክ የእናፄ ዮሐንስ የእነ በፅ በአፄ ፋሲለደስ ዘመን ዘመን የተገነባው ግንብ የለም። እሱን ሄጄ ጎብኝቼ የንጉሱን መቀመጫ የትኛው እንደነበረ መኝታ ክፍሉ የትኛው እንደነበረ ፈረሶችን የትጋ እንደሚያስር ያስር እንደነበረ። እና የተለያዩ ነገሮችን ገንዳ ሻወር እንዴት ገላውን የት እንደሚታጠብ? የግቢው ስፋት ምናይነት እንደሚመስል የድሮ ስታይል አለ አይደል እንደዚህ የመሳሰሉት ነገሮችን ሄጄ ጎበኝቼ አይቼ ተዝናንቼ አውቃለሁ ማለት ነው። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬ ጥያቄ ደግሞ ብዙ ሰነዶችን ታዘጋጃለህ? ነው የሚለው። አዎ ብዙ ሰነዶችን አዘጋጃለሁ። እንደየአላማቸው ማለት ነው። መጀመሪያ ግን ሰነድ ማለት ምን ማለት ነው? ሰነድ ማለት መረጃ የያዘ ወረቀት ማለት ነው። በተለያዩ ጉዳዮች። ለምሳሌ እንደ ኢትዮጵያ ፖሊስ ጣቢያ ብንሄድ የፖሊስ ጣቢያ ዋና ሀላፊ ብሆን የዛሬ ጥያቄ ደግሞ ብዙ ሰነዶችን ታዘጋጃለህ? ነው የሚለው። አዎ ብዙ ሰነዶችን አዘጋጃለሁ። እንደየአላማቸው ማለት ነው። መጀመሪያ ግን ሰነድ ማለት ምን ማለት ነው? ሰነድ ማለት መረጃ የያዘ ወረቀት ማለት ነው። በተለያዩ ጉዳዮች። ለምሳሌ እንደ ኢትዮጵያ ፖሊስ ጣቢያ ብንሄድ የፖሊስ ጣቢያ ዋና ሀላፊ ብሆን ወንጀል መቼ እንደፈጸመው? እንዴት እንደፈጸመው? በማን ላይ እንደፈጸመው? ምን ሰዓት እንደፈጸመው? ለምን እንደፈጸመው? ምክንያቱን ጊዜውን ሰአቱን ሁሉን ነገር በምን አስቀምጣለሁ? ሰነድ ላይ አስቀምጣለሁ ማለት ነው ::እና ያን ጊዜ ምን ይሆናል ደግሞ በስርዓት ይቀመጣል ማለት ነው። እና ያን ወንጀለኛ ወደ ክስ ሲሄድበትና ወደ ፍርድ ቤት በሚቀርብ ሰዓት ምን እናደርጋለን ማለት ነው እኛ? ያኔ ያንን ሰነድ አቅርበን ይሄን ይሄን ጥፋት ስለሰራ ይሄን ነገር ስላደረገ በዚህ መልኩ ይሄንን እንደዚህ ይፈረድበት ተብሎ በአቃቢ ህጉ ወይም ደግሞ በከሳሹ ይፈረድብታል ማለት ነው። ከዚህ አንፃር ሰነዶችን ማስቆም አንደኛ ይሄ ነው ጥቅሙ። ሁለተኛ ደግሞ ስንሄድ ምን እናደርጋለን ማለት ነው እኛ? የተለያዩ ነገሮችን ስለምንፈጽም እንደዛ ነገሮች ደግሞ ደግሞ የነዛ ነገሮችን በሰነድ አስቀምጣለሁ ማለት ነው። ከከበደ ወይም ከከበደ ካምፓኒ ይሄን ያክል ምርት ገዝቻለሁ፣ ይሄን ያክል ደግሞ ለኤ ካምፓኒ ወይም ለኤ ድርጅት ሽጫለሁ። እና ይሄን ያክል ትርፍ አለኝ የሚለው ነገር የማሰለው ብዙ ጊዜ እንዳስለኝ የሚመቸኝ ስነዶችን ስይዝ ነው ማለት ነው። እና ስነዶች እንደየአላማቸው እንደየ እንትናቸው ሁኔታቸው የተለያዩ ቢሆኑ አደርጋለሂ ማለት ነው እኔ አስቀምጣለሁ ማለት ነው። እናም በጣም ብዙ ጥቅም አላቸው። አንደኛ ሰነዶችን እኛ ስንይዝ ነገሮችን ብንረሳ ራሱ በቀላሉ ማስታወስ እንችላለን። ኤቨን ከሰነዶቹ በስርዓት በቀጥታ ካስቀምጥነው በቀኑ ሄደን እንፈልግና ምን ምን እንደተፈጠረ ምን ምን እንደተደረገ እናያለን ማን ነው። እሱ ብቻ አይደለም ለምሳሌ አንድ ስራ አስኪራጅ ሰራተኞች ቢያጠፉበት ሰራተኞች ለመውቀስስ ሲፈልግ ሰነድ ይዝና በየአንድ ቀን ያደረጉትን ስህተት ይጽፍና ከዛ በኋላ አጠራቅሞ በውይይት አድርጎ ይቀጣቸዋል። እሱ ብቻም አይደለም ደግሞ ለምሳሌ አንድ ስራ አስኪያጅ ወይም አንድ ማናጀር ሰራተኞችን ሰራተኞች መካከል መካከል አንዱን ማሳደግ ቢፈልግ ወይም ደግሞ ደሞዝ ሊጨምርለት ቢፈልግ ምን ያደርጋል ሰነድ ያዘጋጅና በየቀኑ ይህ ሰራተኛ ዛሬ ምን ጥሩ ነገር ሰራ? ምን መጥፎ ነገር ሰራ? ከካምፓኒ ከድርጅቱ ጋር የሚያገናኝ ነገር ማለት ነው። እንደዚህ አይነት ነገር ይጽፍ ይጽፍ ይጽፍ ይጽፍ እና ከሆነ ሰዓት በኋላ ያንን ነገር መርምሮ ይበልጥ በጎ ስራ የሰራውን ግለሰብ ምን ያደርጋል ማለት ነው ይሸልመዋል ማለት ነው። እና ከዚህ አንፃር እንትን ወር ላይ ያሳድገዋል። በጣም አዋጭ ነው ሰነዶች ምክንያቱም ሰነድ ከሌለ ብዙ ጊዜ ሁሉን ነገር በአእምሮአችን ማስታወስ ስለማንችል የግድ ሰነድ ያስፈልገናል። አንዳንድ ነገር በቀላሉ ለማስታወስ እንዴት እንደነበረ ምናምን ሁኔታዎችን ማለት ነው። እና ደግሞ ስናወርደው ደግሞ ሰው ደግሞ ልክ እንደ ተማሪ እንደሆነ ተማሪ ደግሞ ደብር አለ በደብተሩ ደብተሩን እንደ ሰነድ ብናስበው ያደርጋል በደብተሩ የተለያዩ ኑቶችን የተለያዩ ማስታወሻዎችን ይይዛል። በማስታወሻው ደብተሩ ማለት ነው። እና ለፈተና ሲያነብ በቀላሉ መረዳት እና ነጠሮችንን በቀላሉ ማስገባት ይችላል ማለት ነው። ከዚህ አንፃር እጠቀማለሁ። አመሰግናለሁ

ሰላም ጤና ይስልን የዛሬው ጥያቄ ደግሞ "መስታወት ላይ ምን ያህል ጊዜ ታያለህ ወይም ታፈጣለህ?" ነው ሚለው። እኔ በስተያየት ብዙ ጊዜ ጠዋት ላይ አስር ደቂቃ ያህል ብቻ ነው የማየው። ምክንያቱም ከፊቴ ላይ ያሉትን ነገሮችን ለማስተካከል ጸግሬ ተበላሽቶ ተሆነ ጸግሬዎችን ለተሳክሮ ቦታ ለማየት እና ለማስተካከል። ሌሎች ነገሮች አለባበሴ ምናምን ነገር በትክክል ለብሻለሁ አለበስኩም የሚሉ ነገሮችን ለማየት በጣም ስለሚጠቅመኝ ጠዋት ላይ እስከ አስር ደቂቃ ያክል ብቻ አያለሁ። ወንድ ልጅ ብዙ ጊዜ አስር ደቂቃ ምናምን ነው የሚያየው። ለምሳሌ አሁን ሴቶች አሁን ለምሳሌ መስተያየት እስከ አንድ ሰዓት ሊፈጅ ሊፈጅባቸው ይችላል እነሱ ምክንያቱም ሜካፕ ይቀባሉ፣ የተለያዩ ኩል ላፒስቲክ ጥፍራቸው ሲቆርጡ አለ አይደል ብዙ ነገሮችን ሲያደርጉ ፀጉራቸውን እንደዚህ ቅባት ምናምን ሲቀቡ ምናምን ብዙ ሰዓት ስለሚፈጅባቸው እነሱ በጣም ብዙ ረጅም ሰዓት ይፈጅ ይፈጅባቸዋል ማለት ነው። እና እስኪ ስለ መስተያየት ጥቅም እናውራ፣ አንድ ሰው መስታየት ከሌለው ጠዋት ተነስቶ ታጥቦ ራሱ ፊቱ ላይ የሆነ ቆሻሻ ኖሮት ራሱ ስያየው ወጦ ሊሄድ ይችላል ማለት ነው መስታየት ካለው ግን በቀላሉ ከመስታይቱ ፊት ለፊት ቁሞ ያለውን ቆሻሻ በአግባቡ ጠረግ ጠረግ አድርጎ ንጹህ አድርጎ መሄድ ይችላል ማለት ነው እና ብዙ ጊዜ ደግሞ መስታየት ቤታችን ላይ ላይ ሲኖር ምን እናደርጋለን ማለት ነው ብቻችን መሆን በምንፈልግ ሰዓት ከመስታየት ላይ ቀረብ ብለን ከእኛ ከራሳችን ጋር እያወራን ነው በነገሮች እንደምናስተካክል በምን አይነት መንገድ እንደምንወጣው ምናምን ነገር እናወራለን ማለት ነው እና መስታየት በጣም ቀላል ነገር ነው ያክል ወጪው ብዙ አይደለም እና ደግሞ በጣም ብዙ ጥቅም አለው ማለት ነው እና ከዚህ በዚህ አንፃር አሪፍ ነገር ነው ጉዳት ነገርም አለው ጉዳቶች ለምሳሌ መስታየት አሁን አይበለውና ከተሰበረ ስለታማ ነገር ነው የሚወጣው እና ያንን ስለታማ ነገር ከተነካ ደግሞ እኛን ይቆርጠናል እንደዚህ አይነት አደጋ ስላለው እንዳይወድቅብነ ጠንቀቅ ብለን በመያዝ መጠቀም እንችላለን እናመሰግናለን

ሰለም ጤና ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ እንደገና ጥቅም ላይ ማዋል ትችላለህ ወይም ታደርጋለህ ነው የሚለው? አዎ እንደገና ጥቅም ላይ ማለት እችላለሁ። ለምሳሌ አሁን እኔ ያደኩት ገጠራማ ክፍል አካባቢ ነው። እና እዛ ገጠራማ ክፍል አካባቢ አባቴ ብዙ ጊዜ እርሻ ያርሳል እርሻ ያርሳል በዛ ነው የምንተዳደረው። እና እርሻ እያረሰ አንድ አንድን እርሻ ወይም አንድን መሬት ለብዙ አመት አራሰው ለምሳሌ ከአምስት አመት ከስድስት አመት በላይ ካረሰው ያንን መሬት ቀስ እያለ ምርታማነቱን ይቀንሰ ይቀንሰ ይሄዳል። ማለትም ፈርታይልነቱም ይቀንሰ ማለት ነው። ቀስ እያለ ወደ አሁን ለምሳሌ በፊት በደንብ ሲያበቅ የነበረው ዝም ብሎ አረም ብቻ ማብቅል አዝመራው ደግሞ መጥፋት ማለት ነው አለመብቀል ማለት ነው። አድጎ ራሱ እህል አለማ ፍሬ አለማፍራት ምናምን ያደርጋል እና ያስቸግራል እንደዛ ሲያደርግ ምን ምን እንላለን እኛ አስካን እንለዋልለን ማለት ነው። በኛ አማርኛ አስካን ማለት አስካን ማለት አገልግሎቱን ጨረሰ ማለት ነው አበቃ። ታዲያ ይሄን አሁን መሬት እንዴት ነው እኛ እኔ አሁን አብሬ ብዙ ጊዜ የምመልሰው ምን አደርጋለሁ መሰላችሁ? ቀጣይ ሌላ መሬት እከራይና ያንን መሬት እተወዋለሁ እተወውና ምን አደርጋለሁ መሰላችሁ? በጋ በጋ ላይ ከብቶቼን ወይም የአካባቢው ክብት እየመጡ ከእኔ መሬት ላይ እንዲተኙ አደርጋቸዋለሁ ማለት ነው። ያንን ጥቅሙ ምንድነው? መጀመሪያ ስተወው ያርፋል መሬቱ ሲያርፍ እንደገና የሚመለስ እድሉ ከፍተኛ ነው። ከእሱ ሲጨመርበት ደግሞ የአካባቢ ከብት መሆን የኔ ከብት አህዮች ምናምን አለ መጥተው ከእኔ ከዛ አስካን ወይም ደግሞ አገልግሎት ያቆመው መሬት ላይ እንዲተኙ አደርጋቸዋለሁ ማለት ነው። ያን ጥቅሙ ምንድነው? ልክ አሁን ተኝተው አድረው ጠዋት ሲነሱ ከብቶች እበታቸውን አህዮችም እንደዚሁ ያላቸውን ፋንድያ ምናምን ነገር ጥለውት ይሄዳሉ ማለት ነው። እና ያኔ የጣሉት ነገር ለምሳሌ ከብቶች አሁን ዛሬም ነገ ምናምን እየደጋገሙ ይሄን እበታቸውን እየጣሉት ሲሉ እበታቸው ወይም ደግሞ የከብቶች አይደለ አይደለ እንትን ምሳሌ የሚጸላሉት እሱ በጣም ለምንድነት አለው የተፈጥሮ መዳበሪያ ነው። እና ያንን በጣም ያግዘዋል ማለት ነው በጣም እንደዚህ ወደ ለምነቱ በፍጥነት ወደ ምርታማነቱ በፍጥነት እንዲመለስ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ በጋ በጋ ላይ ዝም ብዬ መሬቱን አገላብጠዋለሁ አለ አይደለ አርሰውና ግን አልዘራበትም ዝም ብሎ ዝናብ እንዲመታው ምናምን ነገር ክረምት ላይ ደግሞ ዝም ብዬ የሳ አደርገውና ሁለት አመት ምናምን ካየሁት በኋላ ምን አደርጋለሁ ማለት ነው እንደገና አርሰዋለሁ ሳርሰው ምርታማነቱ እንደገና ይመለሳል እንደጋና ደግሞ ያገለግለኛል ማለት ነው። በዚህ እንዲህ አድርጌ እጠቀማለሁኝ አንዳንድ ደግሞ ብዙ ጊዜ አሁን በሰፈራችን እንትኖች አቧራ ባጣም ያስቸግረናል አቧራ ጎርፍ የአፈር መሸርሸር ምናምን ሲያጋጥመን ምን የምናደርገው? ያንን ነገር ወደ ድሮ ለመመለስ ችግኞች እንተክላለን ዛፍ ምናምን እንዲበቅል ማለት ነው። ችግኝ እንተክልና ችግኙ ሲያድጉ ስሩ ወደ ውስጥ ይገባል። ስሩ ወደ ውስጥ ሲገባ ምንያደርጋል ማለት ነው። ከውስጥ ገብቶ አፈሮችን ጠብቶ የመያዝ ጉልበት አለው ማለት ነው። እንደዛ ካደረገ ደግሞ እዚህ ጎርፍ ሆን ንፋስ ሀይለኛ ነገር ቢመጣ በቀላሉ ያንን አፈር ሊሸረሽረው ወይም አንስቶ ሊወስደው አይችልም ማነው? በዝተኛ ደረጃ ደግሞ ለምሳሌ የአካባቢያችን አሁን ብዙ ጊዜ እንደወጣት የአካባቢያችን አየር ሊበክል የቻለ አሁን በመኪና በተለያዩ ጭሶች ይበከራል። ያኔ ምንም እናድርገው እንደ ወጣት ተሰብስበን ችግኞችን እንተክላለን ያሉትን ደግሞ ጪሶች ምናምን ደግሞ እንዲቀንሱ በኤሌክትሪክ ምናምን እንዲጠቀሙ እና የተለያዩ ነገሮችን እንዲያደርጉ ስልጣንና ምክርን እንሰጥና በዚህ መንገድ እንቀይረዋለን። ከዚህ ደረጃ ደግሞ ከፍ ስናደርገው ለምሳሌ የ የፔፕሲን ካምፓኒ እንደ ምሳሌ ብንወስድ ድርጅት ፔፕሲ መጠጡን በብርጭቆ ይሰዳል። እዛ ይሰድና ህዝቡ መጠጡን ወይም ፈሳሹን ከተጠቀመ በኋላ አዝሮ ብርጭቆውን መልሶ ይሰደዋል ወደ ድርጅቱ ድርጅቱ እንደገና ያንን ነገር ትንሽዬ ነገር አስተካክሎ እንደገና ለፈሳሹ ጠርሙዝ አለ አይደለ አገልግሎት እንዲያ እንዲያደርግ አድርጎ አመቻችቶ ይሰራዋል ማለት ነው። በጣም አሪፍ ነገር ነው እንደገና መጠቀም ብዙ ጊዜ እንደገና ማየት ታደሱ አሉ እና ማዕድን የተለያዩ ነገሮች አሉ አይደለ ተቆፍሮ የሚወጡ ነገሮች እነዛ እንደገና አይታደሱም። አሁን ያልኳችሁ ግን ይታደሳሉ እናመሰግናለን

ጤና ይስልኝ እንዴት ናችሁ። መስመር ላይ ትማራለህ ነው የሚለው ትንሽ ጥያቄው ግልጽ አይደለም። ምናልባት ማለት የፈለከው መስመር ላይ ማለት መንገድ ላይ እየሄድክ ትምህርት ትማራለህ ነው? ወይስ መስመር ይሄ ማትስላይ የተለያዩ የምናውቃቸው ይሄ ኤክስ ዋይ እንትኖች አሏ አይደል መስመሮች አግድምና ቋሚ ሚሰመሩት። ነው ወይስ እነሱን የጠየከቀኝ ዞሮ ዞሮ ከሁለቱ አንፃር ላብራራ። ምናልባት መንገድ ላይ ይኽማራለ ለምን ድ ካልከኝ መንገድ እየሄድኩኝ እማራለሁኝ ግን እምማረው ከ ብዙ አንፃር ነው። ለምሳሌ የትምህርት አዘል ነገሮች ምናምን ነገር መኪናዬን እየነዳሁ ከሆነ ወይም መንገድ ላይ እየሄድኩኝ ብዙ ጊዜ አልማረም። ምክንያቱም ምን መሰላችሁ መንገድ ላይ ያው መኪና እየነዳሁኝ ትምህርት ምማር ከሆነ ያን ትምህርት ምን ሀሳቤን ስለሚሰርቀው ወደዛ በጣም ስለማተኮር ምን ይፈጥራል ማነው ከ ልጋ ጭ እችላለሁ። የተለያዩ አደጋዎች ላደርስ እችላለሁ በግሬ እየሄድኩ ከሆነም ምን አደርጋለሁ ከው ጋር ተጋጭቼ ምናምን ነገር አደጋ ልፈጥር እችላለሁ ማለት ነው። ይሄ ነው እዛ ውጪ ግን ዝም ብዬ መንገድ ላይ እየሄድኩኝ ነገሮችን መማር እችላለሁ። ለምሳሌ የሆነ አዛውንት መንገድ ላይ እየሄደ ወጣቱ የአዛውንትን እቃ ተሸክሞለት ቢያግዘው ሳይ ይህ ተይም እማራለው ትትናን እንደዚሁ አሁን ታክሲ ወረፋ ላይ ቁጭ እያለሁኝ በአካባቢ ያሉት ሽማግሌ ተነስተው ተኛው መቀእመጫ ላይ ተቀመጡ ምናምን ብለው ቦታ ሲለቁላቸው ካየሁኝ ደግሞ ከዚህም እማራለሁ ብዙ ነገሮችን ማለት ነው። እሱ ብቻ አይደለም ለምሳሌ አንድ ታክሲ ሹፌር እየነዳ እያለ ያለ ትራፊክ አስቆሞት ትራፊክ ሲቀጥል ካየኋኝ ምንድነው ብዬ ስጠይቃቸው ትርፍ ጭኗል ሲሉኝ። ትርፍ እንደጫነ ሳጣራ ከዛ እማራለሁ ምክንያቱም በህይወታችን እንዲህ አይነት ጥፋት አትስሩ እየተባልነ ጥፋት የምንሰራ ከሆነ ለእኛ ቅጣት እንደሚከተልና እና ደግሞ እንደምንከስር ትልቅ ትምርት ነው ማለት ነው። ብዙ ነገሮችን እመራለሁ ለምሳሌ ዝም ብዬ ሰዎችን በመመርከት ደስተኛ ሰዎችን የተከፈቱ ሰዎችን እያየሁኝ ከእነሱ ከእነሱ ከሚያደርጉት ንግግር አንፃር ከሚያደርጉት ተግባራን አንፃር ምማራቸው ትምርቶች አሉ። እንደዚህ አይነት ነገሮችን እማራለሁ ማለት ነው። ሌላኛው ግን ምናልባት አንተ የማትሱን መስመር ብለህ ከሆነ ግን ይሄ ቀጥ ያለውን ወይ ደግሞ ወደ ወደ ጎን ነው ቀጥ ያለው ወይ ነው ወደ ጎን ደግሞ ሚሰመረው ደግሞ ኤክስ ነው ከእሱ ምን ትማራለህ ከሆነ? ከእሱ ብዙ ጊዜ ምማረው ወጥነትን ነው ለምሳሌ ወደ ላይ ዝም ብሎ መስመሩ ሚሄድ ተሆነ ኤክስ አሁን ዋይ ለምሳሌ አያውቁም አ ስለዚህ አንድ ነገር ውጥነት ሚደት ተሆነ ያለን ነገር ቁጥሩ ከዚያው ጀምሮ ወደ ብዙ ወደ ወደ ወደ ቁጥር ገደብ የለሽ ነው የሄደ የሚሄደው እና ምን እንማራለን ያንን ነገር በጣም ይጨምር ይጨምር ሲሄድ እኛ እንትናችን ወጥ ወጥተውና እኛ አቅማችን እየጨመረ ያለን ዋጋ ይጨመረ ይጨመረና ብራችንም በዛው ልክ እየጨመረ እንደሚሄድ ነው ምረዳው። ለምሳሌ አሁን መስመር ሆኖ የሆነ እንትን መስመር አለ ሚታጠፍ መስመር አለ ሚቃና አዝሮ ዝቅዝቀት ሚገባ መስመር አለ። ከዛ ደግሞ ምንም እማራለሁኝ በህይወት ውጣ ውረድ እንዳለ። አሁን ለምሳሌ ፕሌሎማን ፕሌሎማን ኦፋ ፋንክሽን ላይ ያለው ግራፍ ባወጣ ነው ወይ ደግሞ ቢዝነስ ሴክል ላይ እና ተዛኔ ምን እማራለሁ በህይወት በህይወት መንገድ ላይ እያለንና አንዴ ከፍታ አንዴ ዝቅታ አንዴ ከፍታ አንዴ ዝቅታ እንደሚያጋጥመንና እንደምናስተናግድ። ይሄንም እማራለሁ ከዚህ መስመር ላይ። ሌላው ደግሞ ለምሳሌ መስመሮችን ብዙ ጊዜ ሲመለከት ምን ያደርጋሉ እርስ በእርስ እንደዚህ ይጠላለፋሉ ከዚህ ጋር ደግሞ ምን አማራለሁኝ? ሰው ሲኖር ብቻውን አይደለም ሚኖረው አንዱ ሌላውን ተጽዕኖ ያደርግበታል እና ደግሞ አንዱ ደግሞ ከአንዱ ጋር ይኖራል ለምሳሌ ባልና ሚስት ሁነው ሴትና ወንድ ይኖራሉ እህትና ወንድም በአንዱ ላይኖሩ ይችላሉ። ብዙ ነገር ሼር እያደረጉ እና የተለያዩ ነገሮች ጓደኛማቾች ደግሞ በአንድ መኖር አለ አይደለ ያንዱ ጓደኛ ገንዘብ የሌላውም ጓደኛ አፌክት ያደርገዋል ማለት ተጽዕኖ ያሳድ ለምሳሌ አንድ ጓደኛ ብር ታለው ለዛኛው ጓደኛ ብር ያበድረውና ያነኛው ሳይረብ ብድሩ እንዲያድር ያደርገዋል ማለት ነው። ስለዚህ መስመሮች እንደዚህ ሲጣመሩ አንዳቸው አንዳቸውን ሲያቋርጡ ምን አያለው አንዱ ለአንዱ አንዱ ለአንዱ እንትን እንደሚኖርና አንዳችን ለአንዳችን እንደምንገነኝ ነው የሚያሳየኝ። አንዳንዴ ደግሞ መዝሙሮች ሳይ ደሞ አንዳንዶች ቀጥሎ ይሄዳሉ አንዳንዶች ደግሞ ይጣጠፋሉ ከዛ ደሞ ምንም እመለከታለሁ ሁሌም ቋሚ ከሆነ እንትናችን እንደሚጨምር ዋጋችን እና ደግሞ ምን እምንጎነበ ወይም ደሞ ወደ ታች ዝም ምንል ደግሞ ደግሞ ዋጋችን እንደሚቀንስ ነው ምረዳ ማለነው እና ከዚህ አንፃር መስመር ላይ የምመራቸው እነዚህን ነው። አመሰግናለሁ

ሰላም ጤና ይስጥልኝ ወደ ስራ በሰአቱ ትደርሳለህ ነው ሚለው ጥያቄው? አዎ ወደ ስራ በሰአቱ እደርሳለሁኝ አሁን ለምሳሌ ብዙ ጊዜ ከቤቴ የምወጣው ሁለት ሰዓት ተኩል ተሆነ ቤት ስራ ምገባው አስቀድሜ አንድ ሰዓት ካርባ አካባቢ ነው የምንነሳው ማለት ነው። ሰላሳ ደቂቃ አሳልፌ ለምን አትሉኝም ምክንያቱም እኔ የምሰራው የራሴን ሆቴል ነው የምሰራው የግሌን ማለት ነው። እና በስሮቼ ብዙ ሰራተኞች አሉኝ። እና እኔ ሰራተኞችን በጊዜ ሰዓት ድረሱ እንደዚህ አድርጉ ምናምን ከምላቸው ብዙ ጊዜ እኔ በአካል እኔ ራሴ እየሰራሁ ሳሳያቸው እነሱም የበለጠ ያንን ነገር የመተግበር እና የመስራት እድላቸው ከፍተኛ ይሆናል ማለት ነው። ለምሳሌ አሁን አንድ ሰራተኛ በጣም እያረፈደ የሚያስቸግር ከሆነ አታርፍድ እያልኩት ግን እኔ በተቀራኒው ደግሞ እያረፈርኩ ምግባ ከሆነ ግን የሰራተኛ ከእኔ የሚማረው ማርፈድን ነው እንጂ አለማርፈድን አይደለም። ስለዚህ ይሄን ነገሮችን ለመቅረፍ ለማስተካከል እኔ በጊዜ እደርሳለሁ ይሄ ለባህሪ ነው። ሁለተኛው ደግሞ ብዙ ጊዜ በቶሎ የምደርስበት ምክንያት አስቀድሜ ስራ ሳይጀመር እደርስ እና የተበላሽ ነገሮች ሚስተካከል አለ። ለማስተካከል ለምሳሌ ሆቴል ላይ አሁን ብዙ ወንበሮች አሉ ወንበሮች ምናልባት እግራቸው ተሰብሮ ተሆነ መደገፊያው ምናልባት ቡለኑ ተላቆ ተሆነ ጠረጴዛው ቆሽሾ ከሆነ ልብሱ ቆሽሾ ከሆነ እነዛ ነገሮችን እንዲጠገኑ ምናምን ነገር አስቀድሜ አያለሁ። ምክንያቱም ቀኑን ሙሉ ስራ ተጀምርን በኋላ ደምኛ ከመጣ በኋላ እንደገና ደንበኞች ከወደቁ ምናምን በኋላ ተነሱ እናስተካክለው ከማለት አስቀድመን የተሰባበሩ ነገሮችን ወይም ደግሞ ሊሰበሩ የሚችሉ እቃዎች አለ አይደለ ትንሽ የጀምራቸውን ማለት እነሱ እነሱ ምን እናደርጋለን ማለት ነው እናስተካክላለን ማለት ነው ከዚህ አንፃር እናየዋለን ማለት ነው። ሲቀጥል ደግሞ እኔ በሰአቱ የምደርስበት ምክንያት ለምሳሌ ብዙ እንትኖች ይኖሮኛል አሁን ደምበኞች እኔ የምፈልጉ ማለት ነው እና እኔ በሰአት ደረስኩ ማለት ከዛ ቀጠሮ ቦታ ወይ ደግሞ እዛ ስራ ቦታ ለስራው ክብር እንዳለኝ ያሳያል። ለስራው ቆራጥነት እና ከልብ እንደምሰራ ይሄንን ነገር አይተው ደግሞ ሌሎች ጓደኞችን የዚህ አይነት ስራ ያላቸው ሰዎች እኔ ጋር መስራት የሚፈልጉት እንዲጓጉና ከእኔ ጋር እንዲሰሩ ከእኔ ጋር ተርፋማ እንዲሆኑ አብረን የበለጠ ስራ እንድንሰራ ሊያግዘን የሚችል ነው ማለት ነው። ወደ ስራ በሰአቱ መድረሱ ማለት ነው። እና እንደው ምን ይበላል በ እንትን በ በማናጅመንት ኮርስ አንድ መሪ ወይም አንድ አስኪያጅ ሰራተኞች የሚያስተምራቸው ከብዙ መካከል አንደኛው ራሱ እንደ ምን ሁኖ ነው እንደ አርዓያ ሆኖ ማለት ነው። እሱ አርዓያ ሆኖ ሌሎችን ያስተምራቸዋል። ስለዚህ በጊዜ መድረስን ስራ ቦታ እኔ አርዓያ ሆኜ ሌሎችን ምን አስተምራለሁ ማለት ነው። ይሄ የራሴን የግሌን ስራ ነው። ለምሳሌ የመንግስት ስራ ላይ ተቀጠሬ የምሰራው ሆኖ ከሆነ ግን መግቢያው ሰዓት ሁለት ሰዓት ከሆነ እኔ የግድ በሰአት መድረስ አለብኝ ምክንያቱም በሰአት ካልደረስኩኝ አለ ስብሰባ አለ። ደሞዝ ይቆረጥብኛል ንጭናጭ አለ አለቃዬ ይጮህብኛል። ብዙ ነገሮች ስራ ይበደላል ስራ ሲበደል ደግሞ ያው እንደምታውቁት ቀስ በቀስ እያለ እኔን ሊያባሩኝ ስለሚችሉ ያንን ስለምፈራ ወደ ስራ በሰአቱ እደርሳለሁ ማለት ነው። በሰአቱ እወጣለሁ። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ደግሞ ፎቶዎችን እየት ታስቀመጣለህ ነው የሚለው? እኔ ፎቶዎችን የማስቀምጠው ብዙ ጊዜ አልበም ውስጥ የፎቶ ማስቀመጫ ውስጥ አለ። ግድግዳ ላይ ስቅላቸዋለሁ እና የተለያዩ ቦታዎች አስቀምጣለሁ እና መጀመሪያ ይህን ከመናገሬ በፊት እስኪ ስለ ፎቶ እናወራ ፎቶ ማለት እኛ የምንነሳው። የሆኑ ትውስታዎች እንዲኖሩን በዚ እድሜያችን እንዲ ሰርተን ነበረ ምናምን አለ አይደለ ያሉት ነገሮችን እንድናስታውስ ትዝ እንዲለን ምናምን የምናደርጋቸው ነገሮች ነው። ለምሳሌ አስረኛ ክፍል ማትሪክን ሳልፍ ወይ ደግሞ አስራ ሁለተኛን ሳልፍ ፎቶ ሲነሳ። ከብዙ ጊዜ በኋላ ለልጆቼ ወይም ደግሞ ለጓደኞቼ ያኔ እኮ አስራ ሁለተኛ ክፍል ስትፈትን ብዬ ለወሬ ለጨዋታ ያህል እንዲመቸኝ የማስገባቸውን ነገሮች ትውስታ ናቸው። ታሪክ ናቸው ማንነት ናቸው የነበረን ነገር የሚያስታውሱ ናቸው ከየት እንደመጣህ። እንደ ትውስታ የሚሆኑ ናቸው እና በጣም ደስ የሚሉ ነገር ናቸው። እና ጠቃሚ ናቸው ፎቶዎች ለብዙ ነገር። እና ብዙ ጊዜ ፎቶ የምነሳው እኔ ልደት ሲኖርብኝ ለልደቴ ከባለቤቴ ጋር የጋብቻ ስነ ስርዓት ላይ ብዙ ጊዜ የምነሳው። ከጓደኞቼ ጋር ደግሞ ትውስታ የትምህርት ቤት የሃይስኩል የዩኒቨርሲቲ ተማሪዎች ጓደኞቼ ጋር እነሱ ጋር ፎቶ እነሳለሁ ምክንያቱም ጓደኞቼ ናቸዋ በኋላ ከሆነ ጊዜ በኋላ ብንገናኝ አብረህ ስትጫወት ምናምን እያስታወስን ምናምን ትውስታችን ነው ማለት ነው። እና እኔ የማስቀምጠው ቦታ ለምሳሌ የሚጀመሪያው ማስቀምጠው አልበም ውስጥ ነው ወይም ፎቶ ማስቀመጫ ውስጥ ነው። ምክንያቱም ቤት ውስጥ አልበም ውስጥ አስቀምጣለሁ እንግዳ ምናምን ሲመጣ ልክ ምግብ ምናምን እንደምናቀርበው ሁሉ ፎቶ አልበም አቅርበን በፎቶ እያየ እንዲደሰት በዚህ ዘመን እንዲህ ነበርክ በዚህ ዘመን እንዲህ ነበርክ እያለ እንድንጫወት ምናምን ነገር አልበም ውስጥ ለኔም ለማግኘት እንዲቀላል እንዲመችኝ ምናምን ነገር እዛ አስገባለሁ። አልበም ውስጥ ወይም ፎቶ ማስቀመጫ ውስጥ ማለት ነው። ሁለተኛው ፎቶዬን ማስቀምጠው ቦታ ደግሞ ግድግዳ ላይ እሰቅለዋለሁ በፍሬም አድርጌ። ብዙ ጊዜ በፍሬም አድርጌ የምሰቅላቸው ለምሳሌ ወይ የልጅነት ፎቶዬ በጣም የህፃንነት የሆነ በጣም የሚያስደስት ፎቶ ከሆነ አለ አይደለ ሳየው ደስ የሚለኝ። ወይ ደግሞ ስመረቅ አለ አይደለ ዲግሪ ወይ ደግሞ ማስተርሴን ስይዝ የተነሳሁትን ፎቶ በፍሬም አድርጌ ከላይ ሰቅለዋለው ምክንያቱም አንደኛ ኩራት ነው ደስ ይላል ይሄን ነገር አሳክቻለሁ ብዬ ሳየው ደስ ይለኛል ውስጤ ሰላም ይሰማዋል። ሁለተኛ ደግሞ እንደ መረጃም እጠቀመዋለሁ ብዙ ጊዜ። እና ለቤቱም ያምራል አሁን እንደ ኢትዮጵያ እንደ ኢትዮጵያ ባህል ብዙ ጊዜ የተመረቀ ሰው ፎቶውን ተነስቶ ጥቁር ጋውን ለብሶ ኮፍያ አድርጎ የጋውኑን ከዛ የተመረቀበትን የተመረቀበትን ወረቀት ይዞ ፎቶ ተነስቶ ከእናት ከአባቶቹ ቤት ወይም ወይ ደግሞ ከራሱ ቤት ይስቅለዋል ማለት ነው ይሄ ልክ ነው የኢትዮጵያ ባህል ነው። ይሄ ነው። ሶስተኛው ደግሞ ምን ሰው እንትን ምንሰቅለው ለምሳሌ የጋብቻ ስነ ስርዓት ብዙ ጊዜ በባነር ሊነሳ ይችላል ወይ ደግሞ በፍሬም ሊሆን ይችላል። ከሚስቴ ጋር መቼ እንደተጋባውም እንዴት አለ አይደል መቼ ቀኑ እንደሆነ ዓመተ ምህረቱን። የሚገልጽ የጋብቻ ስነ ስርዓት ፎቶዬን እሱ ደግሞ በጣም ደስ ይለኛል ሳየው በቃ። ምክንያቱም አንድ ሰው ሊያስደስተው የሚችለው ከብዙ ነገሮች መሃከል አንደኛው የሰርጉ ቀን ነው እና ያን ያረጋል ማለት ነው። ያንን ደግሞ የሰርጌን ቀን ስለሚያስታውሰኝ የሰርጌን ቀን ሳስታውሰው ደግሞ ደስተኛ ስለምሆን። በሚስቴም እኔም ሁል ጊዜ እንድናየው በፍሬም ተደርጎ ወይም ደግሞ በባነር አለ እደል በትልቁ ሆኖ ከቤቴ ግድግዳ ላይ ይለጠፋል ማለት ነው። ሌላኛው ደግሞ ይሄ ነው ለምን ሳረገው አልኳችሁ ለጋብቻዬ ማለት ነው። ሌላው ደግሞ ፎቶዎች የማስቀምጣቸው ለምሳሌ የጓደኛ ጓደኛ ለምሳሌ ለትውስታ ነገሮች ሲሆን። ይውስደው ማለት ነው ስለዚህ ከጓደኛዬ ምን አለ የኔ ፎቶ አለ ማለት ነው ብዙ ጊዜ ተጓደኞች ይኖራል። ሁለተኛ በመጨረሻ ደግሞ ቤተሰቦቼ አሁን እናት እና አባቶቼ ቤት የኔ ፎቶ አለ ምክንያቱም ልጅ ሆኜ ስላለውኝ ከዛ ፎቶ አስቀምጣለሁ ማነው እኔን ማየት ምናምን ሲፈልጉ ሲናፍቁኝ ምናምን ፎቶዬን ያያሉ። ከዚህ አንፃር እናየዋለን። በመቀጠል ደግሞ አሁን አሁን የጠራኋቸው ሁሉ ሊበላሹ ሊጠፉ ምናምን ይችላሉ። እና ብዙ ጊዜ ደግሞ ማስቀምጠው የት ደሞ አስቀምጣለው ስልኬ ውስጥ በፓስወርድ ቆልፌ ማለት ነው። ስልኬ ውስጥ ደግሞ በይለፍ ቃል ቆልፌ ይሄ ደግሞ በጣም ተመራጭ ነው። አለ አይደለ አንደኛ ጥራት እንዳለው አይደበዝዝ ሁሌም ቢሆን ዘመን ተሻጋሪ ነው። ይሄ ምናልባት ከተሰረቀ ይጠፋል ካልን ደግሞ ባክአፕ አለ ጎግል ላይ። ጎግል ላይ ባክአፕ ተጠቅሜ ጎግል ላይ አስቀምጣለው ማለት ነው። ምናልባት ስልኬ ቢሰረቅብኝ ስልኬ ቢጠፋብኝ። ፎቶዎች የድሮ ትውስታዎቼ የጋብቻ ፎቶዬ የልደቴ ፎቶ የምርቃት ፎቶዬ ጠፍቶ እንዳይቀር የት ላይ አስቀምጠዋለው ባካፕ ባካፕ ሆነ ማለት ደግሞ አይጠፋም ማለት ነው። ስልኬ ቢጠፋ ራሱ ኤሚሌን አስታውሼ በኤሚሌ ቀለል አርጌ የይለፍ ቃል የይለፍ እንትኑን አስገብቼ እንደ አዲስ አውርጄ መጠቀም እችላለሁ አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ። ይሄ የዛሬ ጥያቄ ደግሞ ኢንተርኔት አለ ነው የሚለው? አዎ ኢንተርኔት እኔ አለኝ ኢንተርኔት ያለበት አካባቢ የምንኖረው። ኢንተርኔት ብዙ ጊዜ በዋይፋይ አስገባለሁ ወይ ደግሞ በዳታዬ በስልኬ እገዛለሁ ምክንያቱም ኢንተርኔት በጣም ጠቃሚ ነገር ነው። ለምሳሌ የሆነ ሰው ከቤቱ ተቀምጦ ከኢትዮጵያ ውስጥ ተቀምጦ አሜሪካን ያለውን ዘመዱን ወይ ጓደኛውን ማውራት መጫወት እና ነገሮችን ሼር ማ እንትን ማስተላለፍ ቢፈልግ። ምንድነው ምንጠቀመው ስልኩን ማለት ነው። ስልኩ ግን ያለ ኢንተርኔት ምንም ጥቅም የለውም። ኢንተርኔት ሲኖር ብቻ ነው ለምሳሌ አይፎን ስልክ ይዞ ወይም ሳምሰንግ ስልክ ይዞ ኢንተርኔቱ አካባቢው ከሌለ ከእዛ ሰውዬ ጋር ምንም ሊገናኝ አይችልም ማለት ነው። በምን በስልኩ? ስለዚህ ኢንተርኔት በጣም ወሳኝ ነገር ነው እሱ ብቻ አይደለም። ለምሳሌ የሆነ ሰው ስልኩን ተጠቅሞ ማህበራዊ ድረ-ገጽ ገብቶ ስራዎችን ቢሰራና መስራት ቢፈልግና የተለያዩ ማስታወቂያዎችን ሰርቶ ገንዘብ ማግኘት ቢፈልግ። የተለያዩ ነገሮች እንደዚህ ማድረግ ቢፈልግ ደግሞ አሁንም ኢንተርኔት በጣም ግድ አስፈላጊ ነው። ኢንተርኔት የማያስፈልግበት ምንም አጋጣሚና ቦታ የለም ማለት ነው ነው። ኢንተርኔት ከሌለ ቴክኖሎጂ ያቆማል ማለት ነው። ምክንያቱም አንዱ ከአንዱ ጋር የተያያዘውና የተሳሰረው በምንድነው? በኢንተርኔት ማለት ነው። ኢንተርኔት ማለት ሲጀመር የብዙ ስልኮችና የብዙ ኮምፒውተሮች ግንኙነት ማለት ነው። እና ያን ግንኙነት ከሌለ ወይም ከተቋረጠ ስልክ ብቻ መያዝ ወይም ደግሞ ፒሲ ወይም ላፍቶፕ ብቻ መያዝን ጥቅም የለውም ማለት ነው። እና ኢንተርኔት አለ አለኝ አዎ በደንብ እጠቀመዋለሁ። ለዩቲዩብ ቪዲዮዎችን መረጃዎችን ገብቶ ለማየት። መረጃዎችን ደግሞ እኛ እኔ ያለኝ መረጃ ደግሞ ለመልቀቅ የተለያዩ ሀሳቦችን ለመግለጽ በዩቲዩብ አድርጌ በዩቲዩብ ደረ-ገጽ። ሰዎች ደግሞ እንደዚህ ከሰዎች ጋር ለመስጠት እና ለመቀበል ዩቲዩቦችን ለመጠቀም ምን እጠቀማለሁ ኢንተርኔት እጠቀማለሁ። ቲክቶክም እንደዚሁ ኢንስታግራም ትዊተር ፌስቡክ የተለያዩ የማህበራዊ ድረ-ገጽ ሚዲያዎችን በምንድን ነው የምንጠቀመው ማለት ነው። በኢንተርኔት አድርገን ማለት ነው። እና ኢንተርኔት ልክ እንደ እንትን ነው እንደ በጣም እንደ ወሳኝ ነገር ነው። ያለሱ ምንም ነገር እንደሌለ ማነው? እና ከዚህ አንፃር ኢንተርኔት አለህ አልከኝ አዎ አለኝ። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናቸው? የዛሬ ጥያቄያችን ደግሞ አዳዲስ የሰራ ግንኙነቶችን ትፈጥራለህ ነው ወይም ብለው አዎ እፈጥራለሁ ልክ እንደየስራዬ አይነት ብዙ ግንኙነቶችን እፈጥራለሁ ለምሳሌ አንድ የገበያ ማዕከል ቢኖረኝ እና እኔም የሚሰጠው ብዙ ምርት ቢኖረኝ እዛ ለደንበኞች እያቀረብኩ እያለሁኝ አዳዲስ ስራ ወይስ ይመጡ ለምሳሌ እኔ ጁስ አቅራቢ ቢሆን ማንጎ ጁስ ተመጣ ደግሞ ምን አደርጋለሁ ማለት ነው ማንጎ ጁስ ሰምጥቼ አስታውቅና ደንበኞቼ የሚወዱት ከሆነ እስነቅርላቸዋለሁ ማለት ነው። እሱ ብቻ አይደለም ለምሳሌ አመት መጥተው ደግሞ ጓደኝ እንትን ደንበኞቼ ጁሶችን ምናምን እየተጠቀሙ ያሉ ጎን ለጎን ሆቴል እንደዚህ መዝናኛ ምናምን ነገር አለ አይደለ ለምሳሌ ቀን እዛ ተጠቅሞ ጁሱን ምናምን ነገር አረፍ ብሎ ደግሞ የሚዛንበት ደግሞ እንደ ፕሌይስቴሽን እንደ ጌም ዞን አለ አይደለ የጌም መጫወቻ ቦታዎች ምናምን አዘጋጃለሁ ማለት ነው። ይሄ ምንድነው አንዱ ግንኙነት መፍጠር ነው እዛ እጠቀማለሁ እዚህኛዉም እጠቀማለሁ ማለት ነው። እሱ ብቻ አይደለም ለምሳሌ አንዳንድ ሌሎች ሌሎች ድሪጅቶች መጥተው እስኪ ስራ እንጋራ ስራ እንስራ ምናምን ብሎ ቢጠይቁኝን እሺ ብዬ አብሬ እነሱ ጋር እሰራለሁ ማለት ነው። እና አብሬ ምን ነገሮችን ምንድነው? እተገብራለሁ ማለት ነው እና ይሄ ምንድነው አዳዲስ ስራዎችን ግንኙነቶችን መፍጠር ማለት ነው። አዳዲስ ስራ ግንኙነቶችን መፍጠር ጥቅሙ ምን መሰላችሁ አንደኛ የሆነ ሰው አሁን በአንድ ስራ ላይ ብቻ ሁሌም የሚስራ ከሆነ እዛ ስራ ላይ ምናልባት አይበለውና የሆነ ሰዓት ላይ የሆነ ኪሳራ ቢያጋጥመው የኪሳራውን እንደገና የማሻሻልና የመመለስ አቅሙ ሊከብደው ይችላል ምክንያቱም ሊቃ ድርጅት ልያዘጋ ይችላል። ግን አንድ ሰው የሆነ ስራ ከፍቶ ያንን ስራ አንድ አመት ተሰራ በላይ ደግሞ ያንን ስራ ተሳተው በጎን ለጎን ደግሞ የላስራ ደግሞ ቢጀምር አለ አይደለ ቅርንጫፎችን እየሰፋ እየሰፋ ለምሳሌ ሆቴል ካለው ሆቴል ደግሞ ጎል ለጎን አልጋ መኝታ ክፍል ማለት ነው። ከላይ ወደሞ ጎል ለጎን ደግሞ የሚያደርግ ዲስቲቪ ቲቪ የሚያሳየው ከታች አካባቢ እዛ ደግሞ ግሮሰሪ እዛ ደግሞ ናይት ክለብ አለ አይደለ የተያያዙ ስራዎችን አንዱን ከአንዱ አንዱን ከአንዱ እየተካን እየተካን ድርጅት ውስጥ የሰፋን የምንሄድ ከሆነ በጣም ትርፋማ አንሆናለን። አለብን አንደኛ ሁለተኛ ደግሞ በቀላሉ አንዱ ቦታ ላይ ኪሰራ ቢገጥምና በሌላው ገንዘብ ስለምናገኝ ያኔያክል አንጎዳኝ አንጎዳም ማለት ነው። ምክንያቱም በዛኛው እና እናነሳዋለን እሱ ብቻ አይደለም ለምሳሌ አይበለውና ለምሳሌ አንድ ነገር ቢፈጠር ድርጅቱ መዘጋት አለበት ቢባል ህጋዊ አይደለም ቢባል እኔ የምሰራው ወይም ደግሞ ለዚህ ሀገር ጎጂ ነህ የሚባል ምንአረጋለው ማለት ነው ያንን አድል ዘግቼ ሌላኛውን ግንኙነት የፈጠርኩትን እሰራለው ማለት ነው ወይም ደግሞ እተገብራለሁ ማለት ነው። ይሄን በጣም አሪፍ ነገር ነው። ሲቀጥል ደግሞ ለምሳሌ አዳዲስ ህይወት ለምሳሌ ስንል ከአዳዲስ ደምበኞች ጋር መገናኘት ለምሳሌ የበፊት ደምበኞች አሉ የሚጠቀሙ አዎ አሉ እነሱንም በብንክ ከያዝነው ሲደመር ደግሞ የልጅ ተመኞች ደግሞ መሳብ ሌላ አጋር የሚፈልጉ ሰዎች ደግሞ ስንስብ ደግሞ የኛ ትርፋማ እየጨመር አየጨመረ ይሄዳል አና ከዚህ አንፃር አዎ አዳዲስ ስራ ግንኙነቶችን እፈጥራለው አመሰግናለው።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ደግሞ የምትወደው መተግበርያ ምንድነው ነው የሚለው? እኔ የምወደው መተግበርያ ዩቲዩብን ነው። ምክንያቱም ዩቲዩብን በጣም የምወደው ምክንያት አንደኛ አሁን ለምሳሌ ቲክቶክ አለ ቴሌግራም አለ ዋትሳፕ አለ ቲዩተር አለ ብቻ ብዙ አይነት የማህበራዊ ሚዲያዎች አሉ። ከዛ መካከል ዩቲዩብ እኔ የተሻለ መስሎ የታየኝ አንደኛ ዩቲዩብ ላይ የ ሴክሽዋል የሆኑ ነገሮች አሉ አይደለ የጾታዊ ትንኮሳዊ ጾታዊ ግንኙነት ምናምን ልቅ የሆነ ግንኙነት ያላቸው ምስሎች እና ቪዲዮዎች አይለቀቁም በዩቲዩብ ማለት ነው። እሱ ብቻ አይደለም በካምፓኒው ብዙ ጊዜ አለ አደለ በልፋታቸው በጥረታቸው በሁሉም ነገር አለ አይደለ ደክሞ ምናምን። ያመጡትን ምርት እና ያመሩት ትምህርት ኮፒ ራይት ወይም ደግሞ ሌላ ሌላ ራስ ደግሞ ሲሰራባቸው የሚያግድ እና ሪስቲክስ ወይ ደግሞ የሚጠፋ ማለት ነው። እና ይህ ጣም ደስ ይለኛል ጎበዝ ካምፓኒ ነው። እሱ ብቻ አይደለም ለምሳሌ ዩቲዩብ ላይ አሁን በጣም ጠቃሚነቱ ለምሳሌ አንድ ሰው በጣም ጥሩ አድርጎት ተሰራ አለ አይደለ ኳንተቶችም ምናም አለ አይደለ የተለያዩ እሱ እሱ መርጃ ሲለቅ ሲለቅ እይታ ከበዛለት። በአቋራጭ ጊዜ ምን ይላል ገንዘብ ገንዘብ ይከፍላል ማለት ነው። እንትን ዩቲዩቡ ካምፓኒው ገንዘብ ይከፍለዋል። ከትንሽ ጊዜ በኋላ ጥረት ብቻ አሁን ለምሳሌ ቲክቶክ ብንሄድ ለምሳሌ የፈለገ ብንሰራ ምናልባት ታዋቂ ሆነን በዛው እውቅና በዛው እውቅና ደግሞ ማስታወቂያ ምናምን ሰርተን ብር እናገኝበታለን እንጂ በቀጥታ ቲክቶክ ካምፓኒ አይከፍለንም። ዩቲዩብ ግን ራሱ ዩቲዩበሮች በሚሰሩት ነገር ባላቸው በእይታው ብዛት ወይም ደግሞ በቪው ይባላል በእንግሊዝኛ በእይታቸው ወይ ደግሞ በባላቸው ተከታይ ብዛት መሰረት ምን ያደርጋል ማለት ነው። ያሉት ክሬክ ያሉት እንትኖች አሉ። እንትኖች አሉ አንድ መሰርታዊ ክራይተርያዎች አሉ እንደዚህ ማሟላት ያለባቸውም እንደዛ ካሟላ በኋላ ራሱ ዩቲዩብ ካምፓኒው ይከፍላል ማለት ነው። እና በጣም ነው የሚያበረታታው ምክንያቱም የግድ ሰውን የሰውን እንትን ጥሬ እቃ ላስታውቅልህ ብለህ አትለምንም ማንኛውም ሰው ሄደህ ምክንያቱም ራሱ እንትኑ ይከፍላል ማለት ነው። አንተ ካንተ የሚጠብቀው ያለንን ነገሮችን ለሰዎች ማጋራት እና ያጋራሀው ነገር ደግሞ ሰዎች በደንብ ካዩልህ ዩቲዩብ ራሱ ይከፍላል። ቲክቶክ ግን ከመጣን ወይም ደግሞ ሌሎች ሰልፍ ላይ ከሄድን ግን ብዙ ጊዜ እነሱ አይከፍሉም። የሚከፍሉት ለምንድነው? የሚከፍለው የትኛው ነው ዩቱብ ነው ማለት ነው። ለምሳሌ ቲክቶክ ላይ ስንት ነው አሁን ብዙ ጊዜ በጣም በማገነን ባይሆንም ይሄ ጾታዊ ትንኩሳ ያሉ ልክ ያልሆኑ ነገሮችን አንዳንድ ነገሮች ስንል ስንል ይለቃሉ። ልክ እንደ እንደ እንደ ኦፒራሚን እንደ ጎግል ለምን በጣም ልክ ባይሆንም ይለቃል ይሄን በጣም መጥፎ ነገር ነው ምክንያቱም ሰው ገብቶ ሊሳሳት ይችላል። ቴሌግራም ላይ አሁን ይልቅ አለ አሁን መጥፎ ነገሮች የጾታዊ ነገሮች አስቀያሚ አስቀያሚ የሆኑ ምልድክቶች ምናምን ነገር በቴሌግራም በትዊተር በኢንስታግራም ምናምን ይለቃሉ እና በጣም ይሄ የሚያስጠላ እና ደባሪ ነገር ነው። ሁለተኛ ደግሞ እነሱ በማስታወቂያ ነው እንጂ የሚከፍሉት ብዙ ጊዜ ብዙ ያን ያክል እንደ ዩቲዩብ ካምፓኒ። ደረጃ አንተ ብቻ እይታ ስላለህና ተከታይ ስላለህ ብዙ ብዙ ብቻ አብዛኛዎች አይከፍሉም ሚከፍሉ ይኖራሉ ለምሳሌ ግን አብዛኛዎቹ እንደ ዩቲዩብ ነገርአከፍሉም ዩቲዩብ ግን ቅድም እንዳልኩት በጣም በጣም ትልቅ ድርጅት ነው በጣም ደስ የሚል ነው። ያንተን ልፋትን ሌላ ሰው ደግሞ እንዳይሰርቅብህ የሚከላከል። ለእንትኖች ደግሞ እንዳይገቡ አለ አይደለ። ያለ እድሜያቸው ደግሞ ህፃናት እንዳይገቡ ደግሞ የእድሜ ገደብ የሚያስቀምጥ ዩቲዩብ ለመክፈት ደግሞ ብዙ ብዙ እንትን መመዘኛ የሚያስቀምጥ መተግበርያ ስለሆነ በጣም አሪፍ ነው። ይመቸኛል ማነው? ይቱብን በጣም እመርጠዋለው። ከዛ ቀጥሎ የምመርጠው ደግሞ ፕላይ ስቶር አለ ጉግል ፕላይ ስቶር ጉግል ፕላይ ስቶር መተግበርያ የሚመቸኝ። ብዙ አይነት መተግበሪያዎችን ስለሚይዝ እነሱን በቀላሉ መንገድ ገብቼ እንዳወርድ ስለሚያግዘኝ ጎግል ፕላይ ስቶር። በጣም ይመስለኛል ለምሳሌ አሁን ጂሚኒ ቻት ጂፒቲ ምናምን ብፈልግ ገብቼ እርዳለው ማለት ነው። በመጨረሻ ቻት ጂፒቲ እና ጂምኒን ነው የምወዳቸው ምክንያቱም እነሱ የተለያዩ የጠፉኝን መረጃዎች ምናምን ነገሮች እውቀት ለመፈልግ ገብቼ እነሱ ላይ በመጻፍ ብቻ እነሱ ላይ ስፈልግ የፈለግኩትን መረጃ በቀላሉ ማግኘት ስለምችል። እነ ቻት ጂፒቲ ደግሞ በጣም እወዳችኋለው ማለት ነው። አመሰግናለው

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ጫጫታ ታገኝበት ትችላለህ ነው ትንሽ ጠይቁት አይደለም ምናልባት ጫጫታ ያለበት አካባቢ መቆየት ትችላለህ? ወይ ከሆነ መቆየት አልችልም። ምናልባትም እንትን ነው ይቅርታ እዚህ ጋር። ሲጻፍ ግልጽ አይደለም ጫጫታ ታገኘበት ትችላለህ ነው የሚለው እና። ጫጫታ ካለበት አካባቢ ተሆነ መቆየት አለችኝ ምክንያቱም ጫጫታ ያለበት አካባቢ ብዙ ጊዜ አእምሮዬ ይረብሻል። ያለ አይደለ እንደዚህ እኛ እንድንረብሽ። የተለያዩ ነገሮች አይደለም ለምሳሌ በጣም ሰው ሲጮህ እኔ ጆሮዬን ያመኛል። ጆሮዬን ካመመኝ ደግሞ ራሴን ያመኛል ራሴን ካመመኝ ደግሞ ስራ ስራዎችን አልሠራም ማለት ነው። እና በግልጽም ደግሞ ከሰ ሰዎች ጋር ደግሞ መነጋገርም አልችልም። አሁን ለምሳሌ በሆነ ጉዳይ ምክንያት ከሆነ ሰው ጋር ማውራት እና መጫወት ብፈልግ ያንን ሰውዬ ደግሞ ጨ ጫጫታ አካባቢ አሁን ለምሳሌ ቢ ቢሆን መነጋገር አንችልም ማለት ነው። ለምሳሌ እን እንበልና ለምሳሌ አንድ ስራ አስኪያጅ ለሆነ የስራ ድርድር ወይም ደግሞ የስራ ስምምነት ከሆነ ሰው ጋር ሲቀጣጠር ሆቴል ጭር ያለ አካባቢ የሚግባቡበት የሚስማሙበት ቦታ ቦታ አካባቢ መሆን አለበት። እንጂ ለምሳሌ ግ ግሮሰሪ አለ አይደለ ጭፈራ ቤት ናይት ክለብ ምናምን ቢ ቢቀጣጠሩ አይስማሙም አይግባቡም ስለማይረዱ ሀሳባቸውም ስለሚሰረቅ ጥሩ አይደለም ማለት ነው። እና ከዚህ አንፃር ሰለሆነ አዎ አዎ አልወድም። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ትንኞች በአካባቢው አሉ ነው የሚለው? እና እኔ ትንኞች አሉ ወይም የሉም ከማለት በፊት እስኪ ትንሽ በየት አካባቢ እንደሚገኙ ትንሽ እንግለጽ። ትንሽ ብዙ ጊዜ የሚገኙት አካባቢው በጣም ሳር ያደገበት አይደለ። ያልታጨደ ሳር ዝም ብሎ ጥቅም የሌለው ሳር አለ ዝም ብሎ ያደገ ያደገ እነሱ እነሱ አካባቢዎች በጣም ደግሞ ዝናባማ ጭቃ በሆነ አካባቢ አለ አይደለ በጣም ጭቃ ሲበዛ። በጣም ደግሞ ቅዝቃዜ ያአለው አካባቢ አለ አይደለ እንደዚህ መሬቱ ምናምን ነገር ቅዝቃዜ በጣም ያፈለቃል አይደለ ውሃም አካባቢዎች ይሰሩታል አይደለ። እዛ አካባቢ እሱ ብቻ አይደለም በአካባቢ ለምሳሌ የሆነ የተጣለ ቆሻሻ ምናምን ካልሆነ ደግሞ ከእሱም ስለሚነሱ የተጣሉ ቆሻሻዎች አሉ አይደለ። አሁን ፈረስ አሀያ ምናምን ቢሞት አካባቢው አርቀን ካልጣልነው በቀር እዛ አይነት ስለሚነሱ በዛ በዛ ምክንያት ይነሳሉ። እና ተኛ አካባቢ በፊት ተነበርንበት ሰፈር ላይ ነበር። የፊት የነበርንበት ሰፈር በጣም አቧራነው። ልማት መጥቶ አንድ አጭር አካባቢ ያለውን ይሄ ጥቅም የሌለውን ሳህ አለ አይደለ ዝም ብሩ ለ በአውዳዊ በር ወይም ደግሞ ትንኝ የሚያፈሩት እነሱን አጭዷቸው። ብዙ ጊዜ እንስሳዎችን ሲጣሉ ደግሞ ሲሞቱ ደግሞ በአካባቢው ራቀብ ስለማይቀበሩ አካባቢው ስለሚጣሉት ከእነሱ ከእነሱ ላይ የምነሱ ብዙ ጊዜ ተኛ አካባቢ አሉና በጣም ይረብሹናል። ያውኑ አሁን ያለውበት በሰፈር ግን ያን ያክል ጭቃ የለውም በኮብለስቶን የተሰራ ሰፈር ነው። እና ደግሞ በአካባቢው ሳር የሚባል ነገር የለም ይታጨዳል በየጊዜው ወይ ለጥቅም ወይ ለከብት ይሰጣል አለዚያ ግን ታጭዶ ይጣላል። ጥላ ተብሎ ማን ነው? እንደውም የተለያዩ ነገሮች እንክብካቤ ምናምን ሲለሚደረግ ቤቱ ምናምን ሴራሚክ ምናምን ስላለው ያን ያክል ትንንሽ የለውም ማለት ነው። እኛ አካባቢ እና እስኪ ትንንሽ ያለውን ጉዳት እስኪ ትንሽ እናውራ። ትንኝ በአካባቢ ሲኖሩ ብዙ ጊዜ መጥተው ይናደፋሉ ሲናደፉ አንተን የነደፈች ትንኝ ያንኛውን ሰውዬ ደግሞ ሄዳ ትነድፋለች በዚህ ምክንያት ምን ይፈጠራል? ሌሎች በሽታዎች ይታለፋሉ ማነው እሱ ብቻ አይደለም። ወባ በሽታ ትጠቃለህ ማነው ወባ ሽታ ደግሞ በጣም ከባድ ነው። ምክንያቱም ታመመህ ራስህን ስለሚያምህ ሰውነትህ ሁሉ ምናምን በጣም ስብርብር ስለሚያደርገው በ እንትን መስልህን ምናምን እንደዚህ በጣምስለሚያደክምብህ ስራዎችን መስራት አትችልም። በጣም እንደዚህ ልፍስፍስና ደካማ ያረኩሃል ማለት ነው። እና ትንኞች አካባቢውን በተቻለ መጠን ማጥፋት እና እነዛ እነሱ የሚነሱበትን ቦታዎች ሁሉ ማጽዳትና መጠራረግ በጣም አስፈላጊና ግዴታ ነው። ካልሆነ ደግሞ ብዙ መክለኪያ አለ ለምሳሌ ዲዲት ይባል ነበር አሁን እኛ ከሚነፋ ፍሊት አለ ፍሊት አለ ትንሽ ሰባ ብር ሰማንያ ብር ነው የሚሸጠው። እሱን ገዝተን ምን እናደርጋለን እሱን እንነፋለን ማለትነው። ወይም ደግሞ ዛን ዜር አለ ዛንዚራውን ምን እናደርጋለን? እንዘረጋለን ማለትነው። ስጠቅመን እናደርጋለን ማነው ትንኞችን እንከላከላለን። እንደዚያ አርገን በጤነኛ አይምሮ መዳን እንችለለን በዛ በተለይ ደግሞ ብዙ ጊዜ ልጆች ምናመን ሲኖሩን ስለሚጠቁብን እነሱን እነሱን ለማዳን ስለዚህ መጠቀም አለብን። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ደግሞ ሙዚየም መሄድ ትወዳለህ ነው የሚለው አዎ ብዙ ጊዜ ሙዚየም መሄድን እወዳለሁ ምክንያቱም ሙዚየም ማለት አሁን ለምሳሌ ኢትዮጵያ ውስጥ አዲስ አበባ አለ ሙዚየም እና እዛ አዲስ አበባ አለ ሙዚየም በጣም ብዙ ነገሮች ኢትዮጵያ ታሪክ አለ አይደለ በጽሁፍ ከምናውቀው በላይ ደግሞ በተለያዩ ቅርጻ ቅርጽ ሀውልቶች ምናምን ያሉበት ነው ለምሳሌ የአድዋን ጦርነት ማሰብ ማለት የማወቅ የምፈልግ አነባለሁ አጠናለሁ ከዛ ጋር ደግሞ ሙዚየም ቦታ ሄጄ እንዴት አድርገው የትኛውን ጋሻ የትኛውን ጦር የትኛውን ባህላዊ መሳሪያ ዘመን እንደሚጠቀሙ ምን አደርጋለሁ ማለት ነው አውቃለሁ ማለት ነው ለምሳሌ ሙዚየም ላይ ስንሄድ የሚኒሊክ ምን አለ ጎራዴ ይኖራል ማለት ነው የሃይለ ስላሴ ምን ይኖራል የተለያዩ ሱፍ መሳሪያ ነው ስለዚህ ያኔ የነበረው ሲጠቀሙ የነበሩት ነገር የሚገግሉበት ነገር አደዋ ጦርነት ላይ የለበሱት ልብስ ያደረጉት ጫማ ጫማ ከለደረጉ በዶ እግራቸው መሆናቸውን የተለያዩ ፎቶዎች በአጋጣሚ ከተነሱ ምናምን ሙዚየም ላይ ስለሚቀመጡ የአድዋ ጦርነትን በቀላሉ እና በቀላል ዘዴ ምን ማረግ ይችላሉ ማለት ነው፤ ማወቅና መረዳት ወይም መገንዘብ ይችላሉ ማለት ነው። በጣም ይሄ ጥሩና ጠቃሚ ነገር ነው። ደግሞ ለምሳሌ ስለ ስለ ድሮ ታሪክ ማወቅ ብፈልግ፤ ለምሳሌ ስለ ሚኒሊክ፣ ስለ አጼ ዮሐንስ፣ ስለ አጼ ቴዎድሮስ አለ አይደለ ስለ ብዙ ነግስታት ምናምን ነገር ማወቅ ደግሞ ከፈለኩኝ፤ ሄጄ ሙዚየም ላይ የተለያዩ ነገሮች እንትኖችን ምርቶችን በማየት፣ ፎቶዎችን በማየት፣ የተለያዩ ልብሶችን መታጠቂያቸውን፣ መሳሪያቸውን ምናምን በማድረግ ይሄን እነዛን መሳሪያዎችን ሳያቸው፣ ስነካቸው ምናምን ነገር በሰአቱ እንደነበርኩና፤ ያንን ሰዓት ደግሞ እንደሚያስታውሱኝ በጣም አድርጎ እንዲገባኝ ታሪኩና በጣም እንድረዳው ያግዘኛል ማለት ነው። ከዚህ አንፃር ምንድነው ሙዚየም መሄድ እወዳለሁኝ። በጣም እወዳለሁኝ። ሙዚየም በነገራችን ላይ ከዚህ እዚህ አንፃር በጣም እወደዋለሁ። ታሪክ ምናምን ለማስታወስ እና እንደ መንግስት ደግሞ ካየነው ሙዚየም ደግሞ በጣም ጠቃሚ ነው። ሙዚየም አለ ማለት ለምሳሌ ከውጭ ሀገር በተለይ አሁን እንደ ኢትዮጵያ ያለች ታሪክ ያላት ሀገር ከውጭ ሀገር ከሌሎች ከተሞች ምናምን እርቀት እርቀት ተጉዘው መጥተው ምን ያረጋሉ ማለት ነው መጥተው ያንን ነገር ያያሉ ማለት ነው። ያንን ሰያዩ ግን መሃል ላይ ምን አለ ለሆቴል ለምናምን ለትራንስፖርት ምናምን የሚከፈል ክፍያ አለ። ለሀገሪቱ እንድ ልክ አንደ ገቢ ምንጭ ነው ማለት ነው። ሲደመር ደግሞ ሙዚየሙን ደግሞ ሲጎበኙ የሚከፍሉት ወጪ አለ። ያንን ደግሞ ለሀገሪቱ በጣም ትልቅ ገቢ ነው ማለት ነው። እና ለመንግስት እንደ አንድ የገቢ ምንጭ ነው ማለት ነው። እና ሙዚየምን መንከባከብ እና በስርዓቱ መጠበቅ ለሀገር ጥቅም ለወገን ደግሞ ተስፋ ነው ማለት ነው። ለምሳሌ ለልጄ ስላለፈው ታሪክ ዝም ብዬ ከምነግረው ይልቅ፤ ዝም ብዬ አንድ ቀን ሁለት ቀን ካወራሁት በኋላ፤ ሄጄ በአካል ይሄ ነበር ሚኒሊክ የሚለብሰው ልብስ፤ ይሄ ነበረ አጼ ቴዎድሮስ የሚለብሰው ልብስ፤ ይሄ ነበር ደግሞ እቴጌ ጣይቱ የምታደርገው ቀሚስ። እና ያኔ ያንተ አባቶችና እናቶች እንደዚህ እንደዚህ ያደርጉ ነበር። እንደዚህ ይሰሩ ነበር እና እና እንደዚህ ደሞ እንደዚህ ደግሞ ሲፈጽሙ ነበር ብዬ ስነግረው ልጄ በቀላሉ ይረዳል ማለት ነው። እና ብዙ ጊዜ እንደመዝናኛ አድርጌ ብቻዬን እሄዳለሁ። አልፎ አልፎ ደግሞ ቤቸሰቦቼን ይዤ ልጄን ይዤ ወስጄ አሳያቸዋለሁ ማለት ነው። እና ብዙ ጊዜ ሙዚየም እሄዳለሁ። እና ደግሞ ልክ እንደ አንዱ ሙዚየም አስጎብኚ ደግሞ ለምሳሌ ብዙ ጊዜ ሙዚየም እሄዳለሁ። ምክንያቱም ብዙ ሰዎች ይመጣሉ ሙዚየሙን አስጎብኘኝ ይላሉ። እኔ ደግሞ እንደ ገቢ ምንጭ አድርጌ ገንዘብ እያስከፈልኳቸው በየጊዜው ምን አረጋለሁ? ያንን ቦታ አስጎበኛቸዋለሁ ማለት ነው። ብር አገኝበታለሁ ማለት ነው። እና ይሄ ይሄ ነገር ስላለበት እንደ አንድ ሙዚየም አስጎብኚ በየጊዜው እሄዳለሁ። ምክንያቱም ስራዬ ስለሆነ ማለት ነው። ከዛ ውጪዎችም ምናምን እነሱን ሆቴል አስይዛቸዋለሁ ሁሉን ነገር አሰናዳላቸዋለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ። ይሄ የዛሬው ጥያቄ ደግሞ መጠበቅ ታ ግድ ነው የሚል። ምናልባት ጥያቄው ግልጽ አይደለም ነበትም ማለትም ታግድ ማለት በአማርኛ አይታወቅም። ምናልባት አንተ ማለት የፈለከው መጠበቅ ያስጠላል ወይ ከሆነ? አዎ ያስጠላኛል። ለምሳሌ ቀጠሮ ቦታ ሂጀ ምናምን። ብዙ ቀጠሮ ቦታ ሄጄ ወይም ስራ ቦታ ሄጄ። እና ጠላ ለስራ የፈለኩት ወይም ደግሞ የቀጠርኩት ሰውዬ። ከቀጥሮ ቦታ ካረፈደ እሱን መጠበቁ በጣም ይደብራል። ምክንያቱም ብዙ ስራዎች ስለሆነ ትቸ የሚለው ወደ እሱ ስር ደግሞ በዛ ልክ የሚዘገጊ የሆነ። በጣም ደብደባሪ ነው ወይም ደግሞ የሚያስጠላን የሚለው ማነው? ስራው ራሱ በደንብ አንሰራም ምክንያቱም ያነ ሰውየ አረፈደ ማለት ከቀጠሮ ቦታው በተለያዩ መንገዶች ሊያርፍ ይችላል። ግን አስቀድሞ ሆን ብሎ ተነስቶ ከመጣ ግን የለማርፈድ እድሉ ከፍተኛና ሰፊ ስለሆነ። መጠበቅ ያስጠላኛል። ግን እንደየሁኔታው ነው። ለምሳሌ እኔ የምጠቀምበት የስራ አይነት የስራ እድል ከሆነ ግን እስከ ብዙ ሰዓት ራስ ልጠብቅሻለሁ አሉ። ምክንያቱም የኔ መጠቀም ነው የኔ ዛኞች አይደለም። ለስራ ለስራ አጋርነት ከሆነ ግን ከሰውየው ጋር የግድ ለመግባባት በጊዜ መገናኘት አሪፍ ነው። እና ከዚያ አንጸር ቢሆንም እንደዚህ ነው

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ደግሞ ወደ ስራ ምን ልብስ ትለብሳለህ ነው ሚለው? ወደ ስራ የምለው ስብስ የእንደየ ስራዬ ይለያያል። ለምሳሌ የአንድ ልብስ ስራ አስኪያጅ ከሆንኩኝ ምን እለብሳለሁ? ሱፍ ብዙ ጊዜ ሱፍ ተመራጭ ነው። ሱፍ ለብሳለው ሙሉ ሱፍ ከታች ደግሞ ሽፍን ጫማ ወይም ደግሞ ከላይ ሸሚዝ ብቻ እና ደግሞ ከታች ደግሞ ጨርቅ ስሪ ወይም ደግሞ ጅንስ አድርጌ ጅንስ ሱሪ አድርጌ እሄዳለሁ ማለት ነው። ይሄ አንዱ አማራጭ ነው። ለስራ አስካሂአጅ ስሆን ማለት ብዙ ጊዜ እንደዛ ነው ምለብሰው። ምናልባት ደግሞ አሁን የስፖርት አሰልጣኝ ተሆንኩ ደግሞ ብዙ ጊዜ ምን አይነት ልብስ ነው ምለብሰው? ቱታዎችን ቀል ያሉ ነገሮችን አለ ለስትረስ የሚለጠጡ ነገሮችን ሰፋ ያሉ ቲሰርቶችን እሱ ብቻ አይደለም ለምሳሌ ደግሞ ምን አደርጋለሁ? ጫማ ለመሮጥ ምናምን የሚያመቹ ጨማዎችን እነዛ እነዛን ምን አደርጋለሁ እለብሳለሁ ማለት ነው። ምክንያቱም ከዛ በደንብ ያግዙኛል እንደፈለኩ ለመሮጥ ምናምን ነገር እንደዚህ ስለሚያግዙኝ ማለት ነው። እና ደግሞ ሰዎችን ደግሞ እንደዚህ ለማስተባበር አለ አይደል ለምሳሌ የስፖርት አስተልጣኝ ሆኜ ለምሳሌ ሱፍ ለብሼ መሄድ አልችልም። ምክንያቱም እነሱጋ አብሬ እኔ እየሰራሁ ስለሆነ የማሰራቸው ብዙ ጊዜ እንደነሱ ቱታ እለብሳለሁ ማለት ነው። ልክ እንደዚህ ሁሉ የተለያዩ አይነት የቴኳንዶ አሁን አ አሰልጣኝ የቴኳንዶ አሰልጣኝ ማለት ለኔ ስራ ነው ማለት ነው። ስለዚህ አሰልጣኝ ከሆንኩኝ ምን እለብሳለሁ? ቱታዎችን ረዘም ያሉ ሰፋ ያሉ ነጫጭ ልብሶችን እና ደግሞ ቤልቶችን ወይ ደግሞ ቀበቶችን አድርጌ እለብሳለሁ ምናምን። እዚህ አገር ማወቅ ያለባችው ነገሮች ከአንዱ ስራ ወዳንዱ ስራ ይለያያል። ለምሳሌ ለስራ ቦታ ሲሄድ የምለብሰው ልብስና ለመዝናናት የምለብሰው ለብስ ወይም ደግሞ ስፖርት ዝም ብዬ ብቻዬን አለ አይደል ልክ አሰልጣኝ ሳልሆን ብቻየን የምሰራው ስፖርት ብዙ ጊዜ ምለብሰው ልብስ ይለያያል። አሁን ለስፖርቴ የምለብሰው ልብስ ብዙ ጊዜ ቱታ ምናምን ነገር ነው። ለመዝናናት ሲሄድ ደግሞ የምለብሰው ቀለል ያለ ልብስ ነው የምለብሰው ያን ያክል ሱፍ ምናምን አለብስም ለመዝናናት ስሄድ። እንደዚህ ሁሉ ከጓደኞቼ ጋር ምናምን ቀጠሮ ምናምን ሲኖረኝ ደግሞ እንደዚህ ቀለል ያለ ልብስ ምናምን ነው ምለብሰው እንጅ ሱፍ አለብስምልክ። እንደዚህ ሁሉ አንድ ድርጅት ስራ አስኪያጅ ሆኘ። ሱፍ መልበስ ሲገባኝ ግን ቱታ ስሊፐር እና ደግሞ ቲሸርት ጌ ለብሼ ቤት። አንደኛ ሰራተኞቹ ግራ ይጋባሉ ሁለተኛ ደግሞ ለስራው ወይም ለእንትኑ ግድ የለሽ እንደ ሁኘ ነው ምታየው። ምንም ያን ያክል እኔ እንትን የለኝም ማለት ነው። ምንም አይነት ፍላጎት የለሌለኝን ተደርጎ ነው ሚታሰበውና የአንዱን ስራ የአንዱን ስራ ልብስ ወደ አንዱ ስራ ልብስ በፍጹም አይቀላቀልም። እንደህ ሁሉ ቤቴ ውስጥ ምናምን ስቀመጥ። ቤቴ ውስጥ ስቀመጥ ብዙ ጊዜ ምለብሰው ቱታ ምናምን ነገር ነው ቅልል ያሉ ቱታዎችን ምናምን ነገር ነው የምለብሰው እንጂ ሱፍ ምናምን አለበስም ማለት ነው። እንደዚህ ቢሆን በተመሳሳይ ደግሞ ሌሊት ላይ ደግሞ ሌሊት ስተኛ ደግሞ ለ አልጋዬ ላይ እምለብሰው ልብስ ራሱን የቻለ ለስላሴ ያለው ምናምን በጣም የሚመች እና እንደዛ ነው ምለብሰው ማለት ነው። አመሰግናለሁ እንደዛ ነው ከዚህ አንፃር

ሰለም ጤና ይስጥልኝ፤ እንዴት ናችው? የዘር ጥያቄ ደግሞ ምን አይነት የሙቀት መጠን ትመርጣለህ? የሚለው እኔ ብዙ ጊዜ የምመርጥ የሙቀት መጠን ከ ሃያ ዲግሪ ሰርችስ እስከ ሃያ አምስት እና እስከ ሃያ ስምንት ድረስ ባለው ዲግሪ ሽልሽየስ ነው። ለምን ነው እሱ የመረጥኩት? ምክንያቱም አንደኛ ይሄ የሙቀት እንትንም ዲግሪ መጠን በጣም ተመጣጣኝ እና በጣም ብርድ አይሁንም በጣም ሙቅትም አይሆንም፤ እና ለሰውነትም በጣም ወሳኝ ለኛ በጣም የሚምችን አይነት ሙቀት ነው ማለት ነው። እና ልክ ግን ልክ እንደየሆኔታው ለምሳሌ ሙቀቱን ልላየው እችላለሁ። ለምሳሌ በጣም ብርዳማ አካባቢ ከሄድኩኝ በጠም ትልቅ የሆነ ዲግሪ ሴልሺየስ ያለው ሙቀት እፈልጋለሁ። ማለው፤ እና እንደ ሁኔታው ቢለያይም አየህ ሙቀት የሚፈልገው በዚህ መጠን ነው። እስቲ ግን ስለ ሙቀት ትንሽ እናወራ። ሙቀት ማለት ሙቀቶች አሉ፤ አሁን ለምሳሌ ልብስ ስለለበስን ሳይው ሊሞቀን ሙቀት አለ፤ አለአይደለ በብርድ ሰዓት አሁን ልብስ ልብስ ልብስ ብርድ ብርድ ውስጥ ስጋናም ይሞቅና በ ራሱ ራሱን በራሱ የተፈተገ የሚፈጠር ሙቀት አለ አሁን እሱ በጣም ደስ የሚል ሙቀት ነው። በፀሀይም የሚመጣ ሙቀት አለ አሁን ፀሀይ እኛን ስትነካነ ያላት ጨረር እና ያላት ሀይል እኛ ላይ ሲወርድብነ የሚመጣ የሚነሳ ሙቀት አለ። እሱም ደግሞ ራሱን የቻለ አንድ ሙቀት ነው። ሌላ ደግሞ ለምሳሌ ሙቀት በ እንትን ደግሞ ሊመጣ ይችላል። አሁን ሰው ሰራሽ በኤሌክትሪክ አሁን ዘመናዊ ምድጃ አድርገን እዛ ላይ ሙቀት የሚያወጣ የኤሌክትሪክ ዘመናዊ መሳሪያ መጧል እሱም አለ። አሁን ብርዳማ አካባቢ ምናምን እሱን እንጠቀማለን። ሌላው ደግሞ በባህል አሁን በገጠር አካባቢ ስንሄድ ደግሞ ማታ ማታ ሲበርዳቸው እንደ ሚያደርጉት ሙቀት ለመፍጠር በፈርሜሎ አርገው ፈርሜሎ ማለት እሳት ማንደጃ አድርገው እዛ ክሰል አድርገው ክሰሉ ላይ እሳት ያረጉና እሳቱን አንድደው ቁጭ ብለው እየተጫወቱ ምናምን ነገር ይሞቁታል ማለት ነው። እና የሙቀት ማውጫው በጣም ብዙ ነው። ከዚህ አንፃር የተለያዩ ሙቀት ያው ይፈልጋሉ እና እንደየ እንትኑ ማለት ነው ሙቀት ለምሳሌ አሁን ሙቀት ባይኖር። የዘመናይ አሁን የድሮ ድሮ ድሮ ነበረች ራሷ አቅፋ ምናምን ምትፈለፍለው አሁን ግን በዘመናዊ መንገድ በኢንኩቤተር ዶሮ ጫጩት ማስፈልፈል እንችላለን ማለት ነው። ይሄ ደግሞ በምንድነው የሚመጣው? በሙቀት ማለት ነው እና ሙቀት በጣም አስፈላጊ ነገር ነው። ጠቃሚ ነው

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቄ ሃይማኖታዊ ግብር ታከብራለህ ወይ ነው የሚለው? አዎ ሃይማኖቴ ክብር አክብር አለው። ለምሳሌ እንደ ኢትዮጵያ ሆነህ እንደ አለም ብዙ አሁን የእስልምናና የክርስትና አመት ተከታይቻለሁ አሁን ልክ የሌሎች ሃይማኖቶችም ቡዲስት ምናምን እንዳሉ ሁሉ ማነው? እዚህ ጋር ለምሳሌ ልጥቀስና ክርስቲያን ተሆነ አንድ ሰው ክርስትና ማለት ክርስቶስ ኢየሱስ አምላኬ ነው ብሎ ያመን ነው። ማለትም ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ለኔ ተገርፎ ተሰቀለ ብሎ የሚያመልክ ሰው ከሆነ? ምን ማድረግ አለበት እሱ እና የሱ ደቀመዝሙር ማለት ነው። ሐዋርያቶች የሚያዙትን ነገር መተጎር አለበት ማነው? አጠቃላይ ቤተክርስቲያን የምትለው ነገር መስረት አለበት። ለምሳሌ ሐዋርያቶች እና የሱ ቤተክርስቲያን የምትለው ምንድነው? መጾም አለበት ትለዋለች መጾም አለበት የግድ አለብህ ትለዋለች መስገድ አለበት አምላክህን ማፍቀርአለብህ ትለዋለች ማፍቀር አለበት። እና ደግሞ ስለ አምላኩ ደግሞ በደንብ መመራመር አለበት መመራመር ስልህ በቃ ስለሱ ማወቅ ማጥናት አባቶች ምን አሉ? ሌሎች ሰዎችስ ምን አሉ ከእኔ በፊት የነበሩት ምን አሉ የሚሉት ነገሮችን እያንዳንዱን ነገር በደንብ አድርጎ ማወቅና መመርመር መመርመር አለብኝ። አምናለሁኝ። ምክንያቱም እንደዛ ካረገ እውነታውን የመለየት እድሉ ከፍተኛ ነው ማለት ነው። ልክ እንደዚህ ሁሉ አሁን የሙስሊም ተከታይ ብንል ለምሳሌ አንድ እስላም ደግሞ አንድ እስላም ተከታይ ደግሞ ሙስሊም ደግሞ ለምሳሌ ምን ማድረግ አለበት? በየቀኑ መስገር አለበት ማነው? በየቀኑ አምስት አምስት ጊዜ ሰው አራት መስገድ ሶላት መስገድ አለበት። ምክንያቱም አምላክ መቆጣጠር አለበት እና ደግሞ ቁርአንን በደንብ አድርጎ ማንበብ አለበት። ስትግር ድረስ እና ደግሞ ለዛ ደግሞ ግብር መክፈል ያለበት ግብር ባይ ዘ ዌይ። እንትን ብቻ አይደለም ብር ብቻ አይደለም ለምሳሌ የጉልበት ግብር አለ። የመንበርክክ የ የዝማሬ አለ ለምሳሌ በሙስሊሞች መንዙማ ይባላል በአፍ የሚቀርፍ ለአምላክ ማነው? የእሱ ግብርም አለ። ሌላም ደግሞ አለ ለምሳሌ የ አምላካቸው ያላቸውን ነገር የማድረግ ራሱ ግብር አለ ማነው? ኃጢአትን ያለመስራት እና እነዚህ ነገሮችን ሲያደርግ አንድ ሰው የበለጠ ወደ ፈጣሪው እየቀረበ የተጠጋና ከእሱ ጋር ሞር ግንኙነት እየፈጠር ይላል ማለት ነነው። እና ከዚህ አንፃር ምን ማድረግ አለበት ብዬ አስባለሁ። ግብር ማድረግ ወይም ስራ መስራት አለበት ብየ አምናለሁ ማለት ማለት ነው። ለምሳሌ እናንሳና አሁን አንድ ክርስቲያን የክርስትና እምነት ተከታይ ሆኖ ግን ማየቱ የማይጸልይ እማይሰገድ ጓደኞችን እንደራሷ የማይወድ ሌሎች ነገሮችም እሚሰርቅ እሚዋሽ እሚዘርፍ አልባሌ የሆኑ ፀባዮችን እና እንደዚህ የሚያደርግ ከሆነ ያንን ሰውዬ ምን እንለዋለን? የክርስትናን ግብር አልገበረም አለ ማነው? ስለ መጀመሪያ ግን ስለ እኛ ስለቆምንበት ነገር ህይወት ብለን ስለያዝነው ብሎ ስለሚያስበው ነገር ማንኛውም ሰው ቢሆን እስከ መጨረሻው ድረስ መታገልና ማወቅ መመርመር መገዘት እንደሌለበት ብዬ አምናለሁ። አመሰግናለሁ

ሰላም ጤና ይስለኝ እንዴት ናቹ። የዛሬ ጥያቄ ደግሞ ፀሀይ ስትጥልቅ መመልከት ትወዳለህ የሚለው? አዎ በጣም ነው የምወደው ፀሀይ ስትጠልቅ መመልከት። ብዙ ጊዜ ከስራ ከወጣሁ በኋላ አስራአንድ ሰዓት አካባቢ። ብቻዬን ሄጄ ቤተክርስትያን ከሳለምኩ በኋላ ወዴት እሄዳለሁ ወደ ጫፍ አካባቢ እሄድና ምን ጸሀይዋ ስትጠልቅ አያታለው ማለት ነው። ብዙ ጊዜ ብቻዬን እሆናለሁ ወይ ደግሞ ጓደኞቼ ጋር ልሆን እችላለሁ አልፎም ተርፎም ደግሞ ከባለቤቴ ጋር ምናምን ከጓደኞቼም ሊሆን ይችላል ማለት ነው እና ብቻ ብቻዬን የምሄድበት። እሷ እየጠለቀች ብርሃኗ ምናምን ሙቀቷ ደስ ስለሚል ብዙ ነገሮችን ለማሰብ ለማንሰላሰል። ነገሮችን ለመወሰን ምን መቅደም እንዳለበት ምናምን ከስራ ጋር የተገናኘ ከህይወት ጋር የተገናኘ ነገሮችን እና የተለያዩ ነገሮችንን። የምችለው ምን ከዛ ጋር ተቀምጬ ነው ብዙ ጊዜ እዛ ጋር አላምጄዋለው። ሁለተኛ ደግሞ ከባለቤቴ ጋር አሁን ከባለቤቴ ጋር አሁን ሚስጥር ማውራት ስንፈልግ ነገሮች አለመጋባባት ሲኖር በሰላማዊ መንገድ እየተጫወትን እየተቀላለድን። እንድናውራ ስፈልግ ብዙ ጊዜ ፀሀይ በምትጠልቅበት ጀምበር አካባቢ ሄጄ ወደዛ ወደሚታየው ፓርት ህጄ እቀመጥና ብርሃን ምናምን እየነካንና እስከሚጨልም ድረስ የተጫወትን ነገሮችን እየፈተን አብረን የተቀለድን ምን እንመልሳለን ማለት ነው። እንደዚሁ ሁሉ ጓደኞቼ ምናምን በፊት ማውቃቸው የነበሩ ጓደኞቼ ምናምን ነገር ሳገኛቸው ከረጅም ጊዜ በኋላ ስንገናኝ። ብዙ ጊዜ ሆቴል እና ምን እንሄዳለን ቀን ላይ ምናምን አብረን እንደዛ እንሄዳለን። ምናምን ግን ወደ ምሽት አካባቢ ግን ልክ ቅድም እንዳልኩት ሙስሊም ከሆነ መስጊድ ሄዶ ወይ ደግሞ ክርስቲያን ከሆነ ደግሞ ቤተክርስቲያን ሂዶ። ሲመለስ ከዛ በኋላ ሄጄ ፀሀይዋን ስትጠልቅ እያየሁኝ በሷ እየተደሰትኩኝ እቀምጣለው ማለት ነው። እዛ ከዚህ አንፃር በጣም ያስደሰኛል። ሁለተኛ ደግሞ ሙቀቷ ደግሞ ምክያቱም ሙቀቷ በጣም ብርሃን በጣም ደስ የሚል ነገር ነው። መልክ አለው የሆነ ውስጣዊ ነገር እንድታስታውስ ያደርግሃል የሆነ ሀይል እንዲሰማህ ያደርግሃል። ሲቀጥል ደግሞ ትልቅ ትምህርት እማርበታለው። ፀሀይ ስተጠልቅ አየው ማለት ለምሳሌ ብዙ ጊዜ እኛ ሰዎች ምን እንሆናለን ስንኖር ሞት እንረሳለን። ሞት ማለት ነው ሞት ማለት ምን ማለት ነው? አንድ ሰው በህይወት ይኖራል። ይወለዳል ማለት ይወለዳል ከተወለደ በኋላ ያድጋል ከአድገ በኋላ ሚስት ያገባል ሚስት ካገባ በኋላ ወይ ወልዶ ደግሞ ሳያገባ ዝም ብሎ ከኖረ በኋላ ይሞታል ማለት ነው። ግን ብዙ ሰዎች ሞትን እንደረሳው ዝም ብለው ላልባዬ ሲደባደቡ ምን ሲሉ ምን ሲሉ ይኖራሉ ማለት ነው። እና እዚህ ላይ ምን እረዳለው። ፀሀይ አለች ፀሀይ ማለት ጠዋት ትወጣለች ጠዋት ጮሮ በጣም ደስ ይላል በጣም የሚያምር ነው። ከዛ ቀስ ያለች እየመቆች እየመቆች ትባላለች የስድስት አካባቢ ወደ ሰባት ሰዓት አካባቢ በጣም ትባላለች እዛ እያለች እያለች እየቀዘቀዘች እየቀዘቀዘች ወደ አስራአንድ ሰዓት አከባቢ ገደማ ትጸድቃለች ማለት ነው። ይሄ ከዚ ላይ ምን እረዳለው። ፀሀይም የሆነ ሰዓት ላይ ገና ህፃን እዛ ደግሞ በጣም ሀይል ያላት እዛ ደግሞ ሸምግላ ደግሞ እንደነዛ ደግሞ ምትጠፋበትን ጊዜ ከምን አገናኛለው ከሰው ጋር ማለት ነው። ሰው ደግሞ ልክ እንደዚሁ ህፃን እያለ ከዛ ያድጋል ከዛ ይሞታል ማለት ነው። ካለኛ ምን ብሰታለህ ምን ብሰጥ አለ እና ይሄ ትልቅ ትምርት ነው። ትዕቢተኛ እንዳልሆን። አጉል እልህ ምናምን ነገር እንዳላደርግ። ከሰው ጋር ብጣላም ሰው እኔ ይቅር ለማለት ይረዳኛል ማለት ነው። ይሄ ትምህርት ስማር በጣም ነው እዚህ ጋር የምማረው ትምህርት። ሁለተኛ ደግሞ እዚህ ጋር የምማረው እሱ ቁጭ ብዬ ሳሰብ ደግሞ ከማሰብ በላይ ደግሞ በዛ ደግሞ ምን እማራለው መሰላችሁ? በህይወት ስንኖር። ብዙ ነገር እንደሚገጥምህ ለምሳሌ ቀን ላይ ብርሃን አለ ተስፋ ብዙ ነገር የምናይበት ብዙ ነገር የምን የምትገብርበት ብዙ እድል ያለን ምናምን ነገር ብርሃን አለ። ጻሀይቷ ስትጠልቅ ምን አለ ጨለማ ደግሞ አለ ጨለማ ደግሞ ምንም ነገር የማንሰራበት ምን ተኛበት ምናምን ሰዓት ነው ማለት ነው። ስለዚህ ቀን ላይ ተስፋ አለን ማታ ላይ ደግሞ ተስፋው የሚጨልምበት ሰዓት ነው ማለት ነው። ስለዚህ ያንን ምንድነው የፀሀይ የፀሀይ የፀሀይዋ እንትን ነው። አስተዋጽኦ አንድ አለ የማታ ማለት ነው። ብርሃኗን እና ከዚህ ጊዜ አንፃር የኔ ብዙ እማርበታለው ማለት ነው። ብዙ ነገር በቤት እንደሚያጋጥመኝ ምናምን ከእሷ እማራለው ማለት ነው። አመሰግናለው

ሰላም ጤና ይስጥልኝ እንዴት ናችሁ ይሄ የዛሬ ጥያቄ ደግሞ ጥላ ወይስ ፀሀይ ትመርጣለህ የሚለው ጥላ ወይስ ፀሀይ ትመርጣለህ ሚል ጥያቄ ላይ? እኔ እንደየሁኔታው ሁለቶችን እመርጣለሁ። ለምሳሌ ጥላ የምመርጥበት ሰዓት በጣም ፀሀይ ከሆነ ፀሀዩ ይከብደኛል አይደል እኔን የሚለበልበኝ። እና ለመንገድ ለመሄድ ስራ ለመስራት የሚያስቸግረኝ ተሆነ ብዙ ጊዜ ጥላዎችን ጥላ ቦታ ላይ መስራት ይመኛል ወይ ደግሞ ጥላ ዘርግቼ በጥላ እንቀሳቀሳለሁ ምናምን ፀሀይን እንዳያገኘኝ። እና ብዙ ስራዎች ለመስራት ምናምን ጥላ ቦታ ላይ ይመቻል ከፀሀይ ይልቅ። ግን ደግሞ ለምሳሌ ፀሀይ ደግሞ የምንመርጥበት ደሞ ሁኔታ ደሞ አለ። ለምሳሌ ስራዬ አሁን እኔ ሸክላ ሰሪ ብሆን ድስቶችን ምናምን ነገር በጭቃ ፈትፍቸ ከዛ ደግሞ በሳት አግየ ማሰጣው የት ጋር ነው? ፀሀይ ላይ ነው ማለት እና ፀሀይ ከለለ ጥላ ከሆነ ደግሞ ስራዬን ባግባቡ መስራት አልችልም ማለት ነው። ስለዚህ እንደ አንድ ሽክላ ሰሪ ፀሀይም በጣም ፈርክተህ ነው ማለት ነው በጣም የምፈልጋት። እና ጥላ ከሆነ ስለሚያስቸግረኝ ፀሀይ ያስፈልጋል ስለዚህ እንደየ ስራየ መጠን እና እንደየ ስራየ ልዩነት ጥላ ምጠቀምበት ቦታ አለ ፀሀይ ምመርጥበት ቦታ አለ ማለት ነው። ለምሳሌ አንድ ገበሬን ብንወስድ ምሳሌ ገበሬን አሁን እኔ አሁን ገበሬ ነኝ። እና ገበሬ ስሆን ምን አረርጋለሁ? አርሳለሁ ካረስኩ በኋላ ዝናብ እፈልጋለሁ ዝናብ አመጡ ተራ ሰርሰህ ተበቀለ በኋላ ያንን ነገር አዝመራዬን የሚያነጭልኝ ሁለት ነገር ነው ጥላና ፀሀይ። ጥላውም ፀሀዩም በአገባቡ ሲሆን ማለት ነው። ፀሀዩም ሳይበዛ ጥላውም ሳይበዛ ለምሳሌ በጣም ፀሀይ ካለ ሰው ያደበዝብኛል በጣም ጥላ ከሆኖ ደግሞ ምኑብኛል ሰብሉ ደግሞ ምንድነው? ሰብሎች አያድጉም ማለት ነው በዛው ይቀራሉ ስለዚህ እህሎችን ምናምን ስናጭድ ምናምንን ነገር እነዚህ ብዙ ተግባሮች ስንሰራ ፀሀይ ያስፈልጋል ማለት ነው የግድ ነው። ከዚ አንፃር እናየዋለን እንደ አንድ ግለሰብ ስንሄድ ደግሞ አሁን ለምሳሌ መንገድ ላይ እየሄድኩኝ። ፀሀይ በጣም ካለ እኔ ምመርጠው ጥላነው ምክንያቱም ፀሀይ በጣም ተበላንና አንደኛ ራሳ ራሳችንን የሚያመን እንትኑ ከፍተኛ ነው። ለምሳሌ አንድ ሰው መንገድ ላይ እየሄደ ወደ ከተማ እየሄደ መንገድ ላይ በጣም ፀሀይ ተበዛበት ፊቱ ይጠቁራል። ፊቱ ይጠቁራል ብቻ አደለም ራሱ ያመዋል ከሰው ጋር በኋላ መናገር አይችልም አለ አይደለም ስራውን ባአግባቡ እንዲሰራ አያደረገው ማለት ነው። ስለዚህ ከዚህ አንፃር ምን ይፈልጋል? ጥላ ይፈልጋል ማለት ነው። ልክ እንደዚሁም ደግሞ የሆነ ሰው ደግሞ አሁን ገላውን ታጥቦ ምናምን ብርድ ከተሰማው ደግሞ ወደት ፍለጋ ይሄዳል ፀሀይ ፍለጋ ይሄዳል ማለት ነው። ፀሀይ ደግሞ ሲልክ ብርድና ሲቀዘቅዝ እና ምን ደግሞ ፀሀይ ፈልገን ፀሀይን እንሞቃለን ማለት ነው። እና እንደየ ሁኔታው ይለያያል። ጥላ ምመርጥበትና ፀሀይ ምመርጥበት አለ በተለይ ደግሞ ልብስን ምናምን ባጠብኩ ሰዓት ልብሶቼን ሊደርቁልኝ ምናምን ስፈልግ ብዙ ጊዜ የሚመርጠው እኔ ፀሀይን ነው ምክንያቱም ፀሀይ ከሌለ ልብሶቼ አይደርቁልኝም ማለት ነው። እና ከዚህ አንፃር ነው አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ ይሄ የዛሬ ጥያቄ ደግሞ ከስራ ሰዓት በኋላ ትሰራለህ ነው የሚለው? አዎ እንደየአስፈላጊነቱ የምሰራበትም የማልሰራበትም ሁነት አለ። ለምሳሌ ስራው በጣም አጣዳፊ ሆኖና። ስራው ደግሞ ቀን ላይ አላልቅልኝ ካለ። በተለይ ደግሞ የግል ስራ የምሰራ ከሆነ ምን አደርጋለሁ ቤቴ ሄጄ እሰራዋለሁ ማለት ነው። ከስራ ሰዓት በኋላ ብዙ ጊዜ ስራ ሰዓት ከሁለት ሰዓት እስከ አስራ አንድ ሰዓት ነው። እኔ ሄጄ ምን አደርጋለሁ ቤት ላይ። ያንን ስራ እሰራዋለሁ ማለት ነው። የማልስራበት ምክንያት ደግሞ ለምሳሌ ተቀጥሬ የምሰራ የመንግስት የምስራ ከሆነ ግን። ምን አደርጋለሁ የግድ ምን ያስፈልገኛል። ተጨማሪ ክፍያ ያስፈልገኛል አንድ ወይም ደግሞ መጀመርያ ፍቃደኛ መሆን አለብኝ ይሄን ነገር ለመስራት ፍቃደኝነቴ ይጠየቃል። ፍቃደኛ ከሆንኩኝ ማለትም መስራት ተፈለኩኝ ተጨማሪ ክፍያ እየከፈለኝ በእንግሊዝኛው ኦቨርታይም ይባላል። ያንን እሰራ እሰራዋለሁ ማለት ነው። እና ከስራ ሰዓት በኋላ ስራዎችን ልሰራም ላልሰራም እሰራለሁ። ካንጻር እንደዚህ አንፃር ነው የማየው

ሰላም ጤና ይስልኝ እንዴት ናችሁ የዛሬው ጥያቄ ደግሞ ዋና ሀላፊነቶችህ ምንድን ናቸው? ነው የሚለው። እስኪ ይሄን ከኋላ ተነስቼ ላውራላችሁ። የመጀመሪያው ተማሪ እያለሁ የኔ ዋና ሀላፊነት የነበረው በአግባቡ መማር በአግባቡ ማቅናት እና ደግሞ በአግባቡ ክላስ ውስጥ መከታተል ነበር። ምክንያቱም እንደዛ ሳደርግ የተሻለ ውጤት አመጣለሁ ማለት ነው። እሱ ብቻ አይደለም። በአግባቡ ተጓደኞች ጋር እንደዚህ አለ አይደለ በስነ ስርዓት ማውራት ቀልዶችን ቀልድ ቁም ነገር ደግሞ ቁም ነገሮችን ደግሞ ቁም ነገሮችን የምናወራበት ነገር እንዲፈጥር ማለት ነው። ተማሪ እያለሁ ሌላ ደግሞ የኔ ዋናው ተግባሬ የነበረው ስማር የሚላክልኝን ገንዘብ ምን ማድረግ ነው በአግባቡ ቆጥቤ ክፋፍዬ ለምበላው ምበላውን ለማስቀምጠው ደግሞ ማስቀምጠውን አድርጌ ሳስቀምጥ ማለት ነው። ይሄ ዋና ተግባሬ ነበረ። እና ከሁሉ የበለጠ ግን ዋና ተግባሬ የነበረው የተማሪ እያለሁ የውጤት ነበር። ውጤቴን ከፍተኛም ዝቅተኛም የማድረግ ሀላፊነት በእጄ ላይ ነው። እና እኔ ጠንክሬ ከሰራሁት ጠንክሬ ካነበብኩ አሳይመንት ማለት የግል ስራዎችን ከሰራሁኝ በግሩፕ አብሬ ካጠናሁ ምናምን ላይብራሪ እየሄድኩኝ በደንብ ካነበብኩኝ ውጤቴ የማይስተካከልበት ምን ነገር ወይም ከፍ የማይልበት ምን አይነት ምክንያት የለም። እና ከዚህ ከዚህ አንፃር ዋና ሀላፊነት የነበረው ቤተሰቦቼም ለኔ ሀላፊነት የሰጡኝ የውጤቴን ነገር ነበረ። ትንሽ ካደኩ ደግሞ ወደ ስራ አለም ገባሁኝ። እዛ ስራ ከገባሁ በኋላ የራሴን ስራ ከፈትኩ። የራሴን ስራ ተከፈትኩ በኋላ በስራ አለሜ ምን አይነት ሀላፊነት ነበረብኝ የራሴ ሀላፊነት ስራዎችን በአግባቡ መስራት ለምሳሌ ሆቴል ነበር እና የከፈትኩት ሆቴል ስከፍት የኔ ዋና ሀላፊነት የነበረው ሆቴሉን ማስተዳደር፤ አዳዲስ ነገሮች ሲመጡ ቴክኖሎጂ ምናምን ሲመጣ አብሮ እኩል ከሌሎች ጋር እንዲራመድ ለምሳሌ ከፊት በካሽ ነበረ ምንቀበል የነበር። አሁን ግን በሞባይል ባኪንግ በሲቢኢ ብር ምናምን በተለያዩ አማራጮች እንቀበላለን። የግድ ካሽ አያስፈልግም። እና እንደዚህ እንደዚህ አይነቶችን ቴክኖሎጂዎች ሲመጡ ወዲያውኑ መቀበል እና ወዲያውኑ ማላመድ። ሰራተኞች ደግሞ በአግባቡ መምራት አሁን ብዙ ጊዜ ሰራተኛ ሊበሳጭ ይችላል። ወይም ቅርታ ቅርታ ቅር ሊለው ሊያስኝ ይችላል። ወይ ደግሞ መጥፎ ባህሪ ሊያመጣ ይችላል። ጥሩ ባህሪም ያለ ያለውንም ማበረታታት አለብኝ ማለት ነው። እና መጥፎ ባህሪ ያለውን ምናምን ቅሬታ ያለውን በስነ ስርዓት ማስተናገድ እና ያለብኝን ደግሞ መቅጣት እንዳለብኝ ሀላፊነት ነበር ማለት ነው። እኔ ዋና ሃላነት በስራ ቦታ ላይ ደግሞ እነዚህ ናቸው ማለት ነው። ሲጨመር ደግሞ እኔ ከስራ ቦታ ያኔ ያለኝ የነበረኝ ዋና ሀላፊነት ለምሳሌ ደንበኛዎችን በስነ ስርዓት መያዝ። አይደለም ባክብሮት ነው። ምክንያቱም እነሱ የኔ ገንዘብ ናቸው ማለት ነው። ሲቀጥል የኔ ሀላፊነት ወደ ቤተሰቦች ይመጣል ማለት ነው። እዛ ሚስት አገባለሁ። ሚስት ካገባው በኋላ ልጅ እወልዳለሁ ማለት ነው። እና ዋናው የኔ ሀላፊነት የነበረው ቤተሰቦች ማስተዳደር የገቢ ምንጭ እኔ ነበርኩና በእንደማንም አድርጌ ጠንክሬ ሰርቼ ብር ገንዘብ ለቤተሰቦቼ ማምጣት ማለትን ነው። አምጥቼ ለነሱ ምን መስጠት። እነሱ ደግሞ ምን ያደርጋሉ ያንን ገንዘብ ተቀብለው በስርዓት ከፋፍለው ለምግብ ለምግብ የሚውለውን ለምግብ ለሌላ ነግር የሚውለውን ደግሞ ለሌላ ነገር ያውሉታል ማለት ነው። እሱ ብቻ አይደለም። ለምሳሌ ልጆች ትምህርት ሲማሩ እነሱን አስጠኝ መጥራት እና አስጠኝ መቅጠር እነሱ በደንብ እንዲመሩ የተሻለ ትምህርት ማስገባት፤ እሱ ብቻ አይደለም። ለልጆቼ ደግሞ ጊዜ መስጠት ሀላፊነት ምክንያቱም የአባት ፍቅር አግኝቶ ያደገና የአባት ፍቅር ሳያገኝ ያደገ ህፃን አንድ አይደለም፤ ይለያያል። እና ለልጆቼ የአባት ፍቅር እየሰጠሁኝ አሳድጋቸዋለሁ ማለት ነው። ለምስቴም እንዲሁ በተመሳሳይ በፊት የነበረኝን እንክብካቤና ፍቅር ሳልቀንስ ሙሉ በሙሉ እየተንከባከቧት ሲያማት ምን ሲል፤ ገንዘብ ሲያስፈልጋት ምናምን በነጻነት እንድትጠይቀኝ፤ እኔ ጋር ደግሞ የበለጠ ፍቅራችን እንዲጨምር የምችለውን ያክል ሀላፊነትን ለመውጣት እሞክራለሁ ማለት ነው። እና ቤተሰብ ላይ እኔ ገንዘብ ስለማመጣ እኔ ነኝ ማለት ነው የተሻለ ሀላፊነት ያለብኝ። እና ከዚህ አንፃር የኔ ዋና ሀላፊነቶች አጠቃላይ እነዚህ ናቸው። በጣም አመሰግናለሁ።

ሰላም ጤና ይሰጥልኝ እንዴት ናችሁ ውዶቼ የዛሬው ጥያቄ ደግሞ ምን አይነት ጫማ ትወዳለህ የሚለው? እኔ የምወድው ጫማ ብዙ ጊዜ ሽፍን ጫማ ነው። ማለትም ለምሳሌ ኢትዮጵያ ውስጥ አሁን ብዙ ጊዜ ተዋዋጭ ጫማ ኢትዮጵያ ምርጥ ነው አንበሳ ጫማ አለ ሽፍን ጫማ ነው። ለብዙ ፕሮግራሞች ለሰርግ ለተለያዩ ግብዣዎች ምናምን ይለበሳሉ ምክንያቱም እሱን ተለበስን አንደኛ ግርማ ሞገስ አለው መልክ አለው በጣም ያምራል። ግን በዛው ልክ ደግሞ መጥፎ ጎን ደግሞ በጣም ውድና ደግሞ በጣም ከባድ ነው። የግዢው በጎ ማን እና ይሄን ደግሞ በጣም ደግሞ ረጅም ጊዜ ደግሞ ይቆያል። ረጅም ጊዜ ከአምስት አመት በላይ የሚያገለግል ነው ስለዚህ የሚቆይ ነው። በጣም ያምራል ጥንካሬ አለው። እንደዛ ስለሆነ እኔ በጣም የምወደው ጫማ አይነት የአምበሳ ጫማ ሽፍን ጫማ ነው። ሌሎች ጫማዎች አሉ ለምሳሌ እንደነ ናይክ አዲዳስ ኤርፎርስ የተለያዩ ጫማዎች አሉ። ጫማዎች እነሱ ግን አንደኛ የሀገሬ ምርት አይደሉም የሀገሬ ምርት ብቻ አለመሆናቸው አይደሉም እነዛን ብዙ ጊዜ ቶሎ ይቀደዳሉ። ዋጋቸው ደግሞ በጣም ወድነው። መልክም ያን ያክል ከዛ አይበልጡም። ከ አንበሳ ጫማ አይበልጡም። እና ብዙ ጊዜ ከውጭ ሀገር ስለሚመጡ በጣም ውድ ናቸው ማለት ነው። እነሱን እነሱን ያን ያክል ነኝ እኔ በጣም የምወደው አምበሳ ጫማ ነው። ይሄ ለስራ ቦታ በጣም የምወደው ጫም ነው። ይሄ ለስራ ቦታ ቤት ላይ ደግሞ ስንቀሳቀስ ምወደው ጫማ ቅልል ያለ ስሊፐር አለ አይደለ ነጠላ ጫማ። ለሻውር ለቤት ለእንቅስቃሴ የሚመቸኝ እነሱ እነሱን ደግሞ ምን አደርጋለሁ እጠቀማለሁ ማለት ነው። እና በጣም የምትመቸኝ ቤት ውስጥ ስሊፐር ነው። ቀላል ጫማ እንደዚህ የሆነ ያክል ሽፍን ያልሆነ ጫማ ማለት ነው። ያ ይመቸኛል ሻወር ለመውሰድ በጣም እንዲመቸኝ ማላት ነው። ሲቀጥል ደግሞ ስፖርት አካባቢ ሲሄድ ደግሞ በጣም የምውድ ጫማ ለምሳሌ የአዲዳስ የስፖርት ጫማ በጣም ይመቸኛል። ምክኛቱምም ስትረች ያደርጋል እንትን ይለጠጣል እንደዚህ እግርህን ምናምን አይጎዳም። እንደፈለግነው መሮጥ እንደፈለግነው መንቀሳቀስ እንችላለን እንደፈለግነው ወደ ፈለግነው ቦታ መንቀሳቀስ። እና መፎጥ እንድንችል አድርጎ የተሰራ ስለሆነ አዲዳስ ጫማ በጣም ይመቸኛል ስፖርት ስሰራ ማለት ነው። ማነው ሌሎችም አሉ ኳስ ስጫወት እንደዚህ ታኬታ ጫማ በጣም ደስ የሚለኝ ጫማ ምወደው ጫማ እሱ ነው። ታኬታ ጫማ ጥርስ ስላለው ከታች ቶሎ እንዳልወድቅ እና የሆነ ነገር ቢያንሸራትተኝ ራሱ አጥብቆ እንዲይዝልኝ የሚያግዘኝ ጫማ ነው። እና እሱን በጣም እወደዋለሁ። በተረፈ ያው ይሄ ነው አመሰናለሁ

ሰላም ይስጥልኝ እንዴት ናችሁ የዛሬው ጥያቄ ደግሞ "በአንድ ጊዜ ብዙ ስራዎችን ታስተናግዳለህ?" ነው የሚለው። እና የኔ ምላሽ አላስተናግድም በአንድ ጊዜ ብዙ ስራዎችን ማስተናገድ አልችልም። ምክንያቱም አንድ ሰው ስለሆንኩኝ እና ብዙ ጊዜ ደግሞ በሳይንስ በሁሉም ነገር የተራገጠው አንድ ሰው ሞር የተሻለ ውጤታማና የተሻለ ስኬታማ የሚሆነው በአንድ እና ወይ አንድ ወይ ሁለት ስራ ላይ ነው ኧረ አንድ ስራ ላይ ብቻ ሞር ትኩረት አድርጎ በደንብ አድርጎ ጊዜውን ሰአቱን ገንዘቡን አፍስሶ ሲማርበትና ሲሰራበት ነው። እኔ ለምሳሌ በአንድ ግዜ ብዙ አይነት ስራዎች መስራት አንችልም ምክንያቱም ብዙ ጊዜ በአንድ ጊዜ ብዙ ሰራዎችን የሚሰሩት ማሽን ናቸው። ኮምፒውተር ምናምን ነገር በአንድ ጊዜ ሶስት ስራ ሚሰራ በአንዴ ሊሰሩ ይችላሉ። ሰው ግን በአንድ ጊዜ ሊሰራ የሚችለው አንድ ስራን ብቻ ነው ማለት ነው። እና ምናልባት በአንድ ጊዜ ሶስት ወይም ብዙ ስራ ልስራ ብዬ ብሞክር ራሱ የሚፈጠረው ውጤት ግልጽ ነው ምክንያቱም ውጤታማ አልሆንም። ብዙ ነገር አበላሻለሁ። የባሰ ጭንቀት ውስጥ እገባለሁ። እሱ ብቻ አይደለም እንትን ውስጥ እገባለህ ምሳሌ ይሄ አለ አይደለ የሆነ ራሴን ወደ መጣል ምክንያቱም በጣም ብዙ ስራ በአንዴ ስትሰራ ትደክማለህ ከደከመህ ደግሞ ትከሳለህ ተከሳህ ደግሞ ራስህን ትጥላለህ ማለት ነው እና በጣም ብዙ ችግሮች ስላሉት በአንድ ጊዜ ብዙ ስራዎችን እኔ አልሰራም። ብዙ ጊዜ እኔ የምሰራው አንድ ስራ ነው ለምሳሌ ማነብ ከሆነ አነባለሁ እያነበብኩ ሌላ ስራ አልሰራም ለምሳሌ አካውንታንት ወይ ደግሞ የሳሰራተኛ ተኩል ደግሞ የሳሰራተኛ ነው ማንን ሀላፊ መሆን አልችልም። ምናልባት ቀስ እያልኩኝ ያንን ስር እያሳደኩኝ ወደ ሀላፊ መሄድ እችላለሁ እንጂ በአንድ እዚህ ጌ የሰራ ሀላፊም የቁጥርም ወይም ደግሞ የሂሳብ ክፍልም መሆነ አልችልም ማለት ነው። ስለዚህ በአንድ ጊዜ ልሰራ ምችለው ስራ እኔ አንድ ስራ ነው እንጂ ብዙ ስራዎች በአንዴ ላስተናግድ አልችልም። ግን ይሄን ነገር ለመቅረፍ ብዙ ጊዜ አሁን የሰው ልጅ ስለማይሰራ ምንን አመጣ ኮምፒተርን አመጣ ማለት ነው። ኮምፒውተር ምንድነው እኛን ጉልበት የሚሸፍንልን ነው እኔ አሁን አንድ ስራ እየሰራሁ ጎን ለጎን ደግሞ ሌላ ስራ ቢመጣልኝ ለኮምፒውተር ውስጥ ጸጸት አስገባው እና ኮምፒውተሬ ያንን ስራ በቀላሉ መንገድ እንዲሰራውና እንዲያስተካክለው ማድረግ እችላለው ማለት ነው እና ወይ ደግሞ ተኩ ተኩ ጎን ደግሞ ሌሎች ሰዎችን ደግሞ እቀጥርና ለምሳሌ አሁን ሆቴል እኔ ብከፍት እኔ ሆቴል የሆቴሉ አስተናጋጅ መሆን አልችልም። የሆቴል ሃላፊም መሆን አልችልም ሁለቱንም ሁለቱንም በአንድ ጊዜ መሆን አልችልም ወይ አስተናጋጅ ነው የምሆነው ወይ ደግሞ አስተዳዳሪ ወይ ደግሞ ሀላፊ ነው የምሆነው ማለት ነው። ስለዚህ ማድረግ የለብኝ መጀመሪያ ሰራተኞችን እቀ እቀ እቀጥራለሁ ማለት ነው። ላስተናጋጅነት እኔ ያለፍ መሆን እንደሆነ ሌሎች ነጉሮችን እቀጥርና ከዛ በኋላ ብዙ ስራዎችን በአንድ ጊዜ አስተናግዳለሁ ማለት ነው። በኔ ሳይሆን ብዙ ዘዴዎችን እና እኔ እሱ እንደ እቃዎች በመጠቀም በአንድ ዚጌ ብዙ ስራዎች ላስተናግድ እችላለሁ እንጂ ብቻዬን ሆኜ በአንድጊዜ እኔ ብዙ ስራዎችን ማስተናግድ አልችልም አመሰግናለሁ።

ሰላም ጤና ይስልኝ እንዴት ናችሁ። የዛሬ ጥያቄ ደግሞ ፎቶ ማንሳት ትወዳለህ የሚለው? እና አዎ ፎቶ ማንሳት እወዳለሁ። ብዙ ጊዜ ምክንያቱም ፎቶ ስናነሳ ለትውስታ ለትዝታ ብዙ ነገሮችን የምናስታውስበት አንዳንዴም ደግሞ ለመረጃ ምናምን ስለሚሆን። አነሳለሁኝ እና ለምሳሌ አሁን ፎቶ ብዙ ጊዜ ማንሳው ልደትን ምናምን ሲከበር ጓደኞቼ ሲያከብሩ እኔ ሳከብር ምናምን ፎቶ እናነሳለን አብረን እንጨታለን። የጋብቻ ስነ ስርዓት አሁን ተሚስቴ ጋር ጋብቻ ስንገባ ያለው ስነ ስርዓት በቪዲዮ እና በፎቶ አስቀምጣለሁ ማለት ነው። ስዊች አይደለም አሁን ለምሳሌ ትህርምርቴን የዘጠኝ አስር አስራ ሁለት ያለው ተክለ ስክለ ስማር ከጓደኞች ጋር የምነሳው ፎቶ እያንዳንዱ ፎቶ ጥቅም አላቸውና ያኔ እነሳ ነበር ማለት ነው። እና በጣም ጥቅም አለው ፎቶ መነሳት አንደኛ ለተውስታ ነው። ሁለተኛ ደግሞ ፎቶ መነሳው እኔ ብዙ ጊዜ ለመረጃ ሲሆን ለምሳሌ የሆነ ሰው በጣም ስህተት ሲሰራ ታየሁት። እና የሆነ ሰውዬ ደግሞ በሀሪው ውሸት ምናምን የሚዋሽ ከሆነ። ሳያዬኝ ፎቶ አነሳዋለሁ ወይ ደግሞ እያየኝም ቢሆን ፎቶ አነሳውና በኋላ ይሄን እንዲህ እንዲህ አድርጋሀል ብዬ አሰየዋለሁ ማለት ነው። ስለዚህ ፎቶ ማንሳት በጣም ነው የምወደው። ለምሳሌ አሁን ልጆቼ ምናምን ልጆቼ አሁን ልደታቸው ሲያከብሩ በየቀኑ ብቻ አይደለም በየልደታቸው ብቻ አይደለም በየቀኑ ራሱ እያነሳው እያነሳው። አስቀምጥና በኋላ ታደጉ በኋላ በዚህ አመት እኮ እንዲህ ነበርክ በዚህ አመት እንዲህ ነበርክ እያልኩኝ ለልጆቼ የማሰያቸው አይደለ ታሪክ ነው ራሱ ፎቶ ራሱ በጣም በራሱ። ብዙ ታሪኮችን ስለሚይዝ ወዳለው ማለት ነው። ሁለተኛ ደግሞ እንደ ፎቶ አንሺነቴ የፎቶ አንሺ ባለሙያ ስለሆንኩኝ ፎቶ አነሳለሁ ምክንያቱም ስራዬ ነው። አ ፎቶ አነሳለሁ ይከፈለኛል ፎቶ አነሳለሁ ይከፈለኛል ፎታ አነሳለሁ ይከፈለኛል ይከፈለኛል ስለዚህ ምን አደርጋለው? ፎቶ አነሳለሁ ማለት ነው። ለመከፈል ብር ለማግኘት እና ከዚህ አንፃር ምን ፎቶ አነሳለሁ ማለት ነው። አመሰግናለሁ።

ሰላም ጤና ይስጥልን። የዛሬ ይሄ ደግሞ በእጅ መሸመን ታውቃለህ ነው የሚለው? አዎ በእጅ መሸመን አውቃለሁ። ለምሳሌ ብዙ ጊዜ ኢትዮጵያ ውስጥ ገጠራማ ክፍል ወይም ደግሞ በድሮ ጊዜ እናቶች አባቶች የሚለብሱት ልብስ በሽመና የሚሰራ ነው በሽመና ማለት ሽመና እቃ አለ የሚሰራ ትንሽየ ይቆፍራል ወደ ታች እዛ ወዲያ እግር ሚገጋብት ከዛ ፍልትለፊት ላይ ደግሞ ብዙ ገምዶች የታሰሩበት በእንጨት የተሰራ በጣም ባህላዊ መሳርያ ነው። እና በጀመሪያ ደረጃ ምን ይደረጋል ጥጥ ጥጥ ጥጥ የሚባል አንትን አለ ሰብል አለ እሱ ይዘራል ያንን ዘራ በኋላ። ጥጡ ይለቀምና ጥጡ ተለቅሞ ከጥጡ የሚወጡ ኳሶች አሉ እነዛ ከወጡ በኋላ ያንጥጥ ምን ይላል ይፈተራል ከተፈተረ በኋላ ነው ወደ ሽመና እቃ የሚገባው ማለት ነው። እና ሽመና ገብቶ በቀኝ እና በግራ ክፍት ቦታ አለ እዛ ከቀኝ ወደ ግራ ከግራ ወደ ቀኝ ያን ክሩን ውስጥ መቃ ውስጥ አስገብተን መቃ ትባላለች ወዲያ እና ወዲያ እያሽከርከርን የተለያዩ ነጠላ ቀሚስ ጋቢ የተለያዩ አለ አይደለ ልብሶች ባህላዊ የሀገሪቱ ጥለት ይባላሉ እነሱ እንሰራለን ማለት ነው። በርግጥ አሁን በዘመናዊ ምንገድ መጧልና እኔ በዛ መልኩ ስሰራ ነበርና በጣም ነው ደስ የሚለኝ የሚመቸኝ ምክንያቱም የሀገር በቀል ላይ ነገር ጉዳይ አይደለም። ግን አልፌ ነው አሁን ዘመናዊ መንገድ በጣም ዘመናዊ ነው ያን ያክል አያለፋም ያንን ግን ያለፋ ነበረ ተጎምብሰህ ነው ምስራው ያለፋል እና ከዚያ አንፃር። በእጅ መሸመን አውቃለሁ አውቃለሁ አመስግናለሁ

ሰላም ጤና ይስጥልን። እንዴት ናችሁ። የዛር ጥያቄያችን ደግሞ የስራ ቦታ እንዴት ነው? የሚለው የስራ ቦታዬ የኔ ብዙ ጊዜ በጣም ንጹህ እና ሰዎች አይተውት የሚወዱት አይነት ቦታ ነው የሚሆነው። ምክንያቱም እኔ የምሰራው ሆቴል ነው እና ሆቴል ደግሞ በባህሪው ምን መሆን አለበት ንጹህ ሰራተኞች ደግሞ የሚለብሱት ልብስ በጣም ጽድት ያለ። ምግቡ ደግሞ በጣም አራኪ። የምግብ ማቅረቢያው ራሱ እነዚህ ሳህኖች የተለያየ ነገሮች ራሱ ምንድነው ንጹህ መሆን አለባቸው ማለት ነው። ምክንያቱም ደንበኞች ምንድነው ማለትነው ሌላው ደግሞ የእኔ ስራ ቦታዬ ብዙ ሰራተኞች አሉበት። ምክንያቱም ብዙ አስተናጋጅ አለ። ብዙ የሂሳብ ሰራተኛ አለ። ምክንያቱም እነሱ ያስፈልጋሉሀ። አሁን ለምሳሌ በአንድ ግዜ መቶ ሁለት መቶ ደንበኛ መጥቶ ሊስተናገድ ይችላል ምግብ። ያኔ አስተናጋጆች ያስተናግዳሉ ማለት ነው። ከውስጥ ደግሞ በጣም ብዙ በቁጥር የማይገለጡ ምን ምን አሉ ማለቴ በቁጥር እስከ መቶ የሚደርሱ ወጥ፣ እንጀራ፣ ዳቦ፣ ስፔሻል ለምሳሌ ፒዛ በርገር እና የሚሰሩ ሰዎች ደግሞ ከውስጥ አሉ ማለት ነው። ይሄም አለ በጣም ብዙ ሰዎች አሉ። እና ሌላም ደግሞ የጥራት ሰዓትም አለን ጧትና ማታ ይገባሉ። ጠዋት እና ማታ ላይ እየገቡ ያጸደሉ ማለት ነው። አቧራ ምናምኑን እቃ የሚያጥብ ደግሞ አለች ሰራተኛ። እነሱም አሉ። ከዛ ሲቀጥል ደግሞ እኔ ራሴ አለሁ እና ይሄ ሁሉ ተደማምሮ የኔ የስራ ቦታዬ ይሄን ይመስላል። እና ብዙ ጊዜ ቀለሙ ሰማያዊ ነው እና ነጣ ያለ ነው። 'ሞር' ለሰዎች ሲያዩት 'አትራክት' ምናምን እንዲያዩት የተለያዩ ስዕሎችን የሀገራዊ አይነት ስዕሎች ምናምን ፍሬም በፍሬም አድርጌ ግድግዳ ላይ እሰቅላለሁ። ማንኛውም ደንበኛ መጥቶ በነጻነት መጥቶ ተጠቅሞ ምናምን ተጨዋውቶ ምናምን እንዲመለስ የክፍያ መንገዱ ደግሞ በተለያዩ መንገዶዎች በካሽም በሲቢብርም በተለያዩ የሚከፍሉት መንገድ አድርገን ነው ያስተካከልነው እና በጣም ምቹ የሆነ ነው የስራ ቦታዬ። አመስግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬው ጥያቄአችን፣ ጥያቄአችን ደግሞ የድርጅት ዝግጅቶችን ትሳተፋለህ ነው የሚለው። አዎ፣ እሳተፋለሁ ምክንያቱም ብዙ ድርጅቶች ዝግጅት ያቀርባሉ። ያንን ዝግጅት ደግሞ ከብዙ ነገሮች አንፃር ነው። ለምሳሌ ብዙ ጊዜ የምሳተፍበት አሁን ጠቅላይ ሚኒስትሩ በቀረበበት ስለተለያዩ ስራ አይነቶች የሚያወራ አይነት ዝግጅት ከሆነ ቀርቤ መረጃዎችን እሰማለሁ። ምን እንዴት እንደሚያደርጉ በምን ምክንያት አድርገው እንደሚሰሩት? እንዴት አድርገው ደግሞ ሰራተኞችን ወደ ስራ እንደሚያስገቡ አይነት ዘዴ ስናገሩ እኔ ቀርቤ እነሱ ጋር አብሬ እማራለሁ ማነው። ሌሎች ነገሮችንም እኔ ራሴ ሽር አደርጋለሁኝ። ማለትም አስተላልፋለሁ ለቀሩ ህዝብ። እና ድርጅት ዝግጅቶችን ብዙ ጊዜ እሳተፋለሁ። አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ የዛሬ ጥያቂያችን ደግሞ የምትወደው ቀለም ምንድነው ነው የሚለው? እኔ የምወደው ቀለም ለምን ብዙ ቀለማት አለው እዚህ ምድር ላይ ለምሳሌ ሰማያዊ ቀለም አለ። አረንጓዴ ቀለም አለ ቀይ ቀለም አለ ቢጫ ቀለም አለ ሀምራዊ ቀለም አለ። ቡላ ቀለም አለ ሮዝ የሚመስል ቀለም አለ ሽሮ የሚመስል ቀለም አለ። አረ የተለያዩ ፒንክ ቀለም አለ እና የተለያዩ ቀለሞች አሉ። እኔ ከዚህ በጣም የምወደው ቀለም ፒንክ ነው። ምክንያቱም ፒንክን ሳየው ግን በውስጤ ደስ ይለዋል ወደፊት ተስፋ ይታየኛል። በቃ ቤቴ ቤቴ ምናምን ሳሳስቦ ሳስበው የተለይ ትርጉም ይሰጠኛል ማለት ነው። ሁለተኛ ደግሞ የምወደው ቢጫን ነው። ቢጫ ደግሞ ሙሉ ተስፋ የሚያደርገው ትርጓሜ ነው። ለምሳሌ እንደ ኢትዮጵያ ኢትዮጵያ ቀለም በኢትዮጵያ ባንደር ቀለም አረንጓዴ ቢጫ ቀይ ነው እና ቢጫ በጣም የምወደው ለምንድነው? አዛሬ የተሰጠ ምሳሌ ነው ብሩ ተስፋን ልምላሚ ወደፊት የሚደረገውን ነገር የምንመስልበት ነው እና በጣም እወደዋለሁ። እዛ ደግሞ አረንግድ ደግሞ እወደዋለሁ አረንጓዴ ደግሞ እወደዋለሁ ምንድነው ለምን ላሜን አረንጓዴ ደን ምናምን ተፈጥሮን የሚወክል ስለሆነ በጣም የምወደው ምክንያቱም አረንጓዴ እጽዋትን ደኑን በቃ የተለያዩ ነገሮችን አየር ኖሮ ትላልቅ የሚውቀኝ በጣም ያስደስተኛል ማለት ነው። ከዛ ምን ቀረኝ? ቀይ ደግሞ ሚያስደስተኝ አንዳንድ ኢትዮጵያዊ ያኔ በአደዋ ጊዜ እኛ አባቶች አንገዛም ብለው ላለመገዛት የከፈሉት የደም መስዋትነት የአጥንታችን መሰብሰብ የፈሰሰው ደም ነበር። እና ያነ ቀይ ደግሞ የነሱ መስዋዕትነት የነሱን የነሱን እልፋት የነሱን ተግባር የሚገልጽ ስለሆነ በነሱ ስለምኮራ ቀይን ሳይ ደስ ይለኛል ማለት ነው። የመጨረሻ በጣም የደስ የሚለኝ ቀለም ሰማያዊ ነው። ሰማያዊ ደግሞ ሳይ ብዙ ጊዜ ውቂያኖስ ወንዞች ምናምን ነገሮች ስለሚወክል ያስደስተኛል ወንዝ ምናምን ያለው ነገር እንደዚህ ሳስብ ሳሰላስል ምናምን ነገር እና እነዚህ ቀለማቶችን እወዳቸዋለሁ። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ። ይሄ የዛሬ ጥያቄችን ደግሞ ኮፍያ ማድረግ ትወዳለህ የሚለው? አዎ እንደየነታዎቹ ኮፍያ ማድረግ እወዳለሁኝ። ለምሳሌ ብዙ ጊዜ ፀሀይ አማካይ ምናምን ቦታ ሲሄድ ያደርጋል ማነው ፀሀይ እንዳይበለኝ እና ደግሞ ብርድ በጣም በጣም ብርድ ሲሆን ደግሞ ቀዝቃዛ ምናምን እንዳይወደው ብዬ ኮፍያዎችን ምናምን ደራረቤ እሄዳሉ ማለት ነው። እና በጣም ጥቅም አላቸው ግን አንዳንድ ጉድ ነገሮችን ማለት ነው። ለምሳሌ እዛ አየር እኮ ያለ ምንገር ላይ ለምሳሌ ባወልቀው ጋብታ ሊሆን ይችላል ወይም ሊያመኝ ይችላል ማለት ነው። እና እነዚህ እነዚህ ችግሮች አሉ እንጂ ጥቅሞቹ የውልት ጥቅም አላቸው። እና አምስት

ያው እንግዲህ ዛሬ የተጠየቀው ጥያቄ ኧሩዋ ብስክሌት ትጋልባለህ ነው የሚለው? እና ብስክሌት እኔ ጋር ጋልቤ አውቃለሁ። እንደው በልጅነቴ አስታውሳለሁ። ያኔ ህፃን እያለሁኝ ትልቅ አጎቴ ወስዶ ከሜዳው ለዙር አምት ብር ነው፣ ሁለት ብር ነበረ ያን ያለላመደኝ። እና እላችኋለሁ መጀመሪያ ወደ ብስክህቱ ስወጣ የህፃናት ነበርና ሄጄ ፍግም፣ ሄጄ ፍግም ሄጄ ፍግም እያልኩ በግንባሬ መከራ እንዳለ፣ ቆስዬ፣ ቆስዬ ነው የለመድኩት እና ብስክሌት አሁን ሲለማመድ ሰው እንዴት መሰላችሁ የሚሆነው መጀመሪያ ሁለት እግር አለት ብስክሌቷ፣ ከዛ መሪ አላት ከታች ደግሞ ሚሽከረከር ምን አላት መስተላችሁ? እግራችን የሚቀመጥባት አላት ማለት ነው ቦታ እና ከላይ ደግሞ ትንሽዬ ወንበር አላት ለአንድ ሰው ብቻ ምትሆን ማለት ነው። ከዛ እዛ ላይ ትወጣና ሚዛናችን ጠብቀን ቀስ እያደረግን ያንን እግራችንን እየቀየርን እየነዳን፣ እየነዳን፣ ዝም ብለን እየነዳን ነው የምንለምረው ማለት ነው። እና እኔ በህይወቴ ለመጀመሪያ ጊዜ የነዳሁት ብስክሌት በአምስተኛ ነው ስድስተኛ ክፍል አካባቢ ጀምሬ ነው። እና ያኔ በጣም ህፃን ነበርኩኝ። ከእናቴ እንጀራ ምናምን ከምበላ ዝም ብዬ ብር ለምኜ ብር ተቀብዬ እጄ ብላሻዬ ነበር በጣም ነበር ምን እንዳትሞደው። እና አላችኋለሁ በስኬት መንደር በጣም ደስ ይላል አሪፍ ነው። እናንተም የሄዳችሁ ንዱ ተነዳዱ፣ አመሰግናለሁ።

ሰላም፣ ጤና ይስጥልኝ እንዴት ናችሁ? የዛሬ ጥያቄችን የትኛው ወቅት ትወዳለህ የሚለው እና እንደ ኢትዮጵያዊ አራተኛው የወቅት ጊዚያት አሉ በአመት ውስጥ ክረምት፣ ጸደይ፣ በጋ እና በልግ ይባላል። ብዙ ጊዜ ክረምት በጣም ዝናባማ ጊዜ ነው ምክንያቱም ከስኔ ጀምሮ እስከ መስከረም ድረስ ነው እና ዝናብ ያለበት፣ ጭቃ ያለበት፣ ሰው የማይገናኝበት፣ ሰው ሰው የማይገናኝበት እና በጣም አስቸጋሪ ወቅት ነው እና ደግሞ ብዙ ጊዜ ኢትዮጵያውያኖች ገበሬዎች የሚያርሱበት ሰብሉን ምናምን የሚያበቅሉበት እና ደግሞ አረሞ የሚያርሙበት ምናምን ወቅት ነው እና ለምርት ምናምን በጣም ጥሩ ጥሩ ጊዜ ነው ግን ለመኖር ነው ግን በጣም አስቀያሚ በጣም ብር ያለበት ዝናብ ያለበት በጣም አስቸጋሪ የሆነ ሰዓት ነው ወይም ጊዜ ነው። እዛ ቀጣይ ምን አለ ጸደይ አለ ጸደይ ማለት ደግሞ በፀሀይ የመጣበት ማለት እው። ዝናቡ ትንሽ ምጥጥ የሚልበት አቧራም የለበትም እንደ ድሮ ጫቃ የለም አቧራም የለም ግን ምጥጥ ያለ ነገር ነው በጣም ደስ የሚል እህል ምናምን መህሩ ምናምን የሚከወንበት ማለት ነው ይሄ እህሉ ፕየተለያዩ ክረምት ሲሰሩ የነበሩት ነገር በሙሉ የሚክውኑበት ጊዜ ነው ማለት ነው። ከዛ እሱን እንዳለፍነው ደግሞ ምን አለ በጋ በጋ ደግሞ በጣም አስቸጋሪ ነው፣ በጣም ፀሀይ ሞቃታማ ብዙ ጊዜ ለሽክላ ሰሪዎች ነው ምናምን የሚመች ነው። አሁን ክረምት ለገበሬዎች እንደሚመች ሁሉ ይሄ በጋ ደግሞ ለሽክላ ሰሪዎች የሚመቸው በጋ አለ የቀጣዩ ደግሞ ምን አለ በልግ አለ በልግ ደግሞ ከበጋ ወደ ክረምት የምንሄድበት መሸጋገሪያችን ነው ማለት ነው። እና እኔ በጣም የምወደው ከዚህ መሃል ጸደይ ነው ምክንያቱም ጸደይ ማለት ከጭቃ፣ ከዝናብ ከብዙ መስቀየት መካከል ወጥተን ወደ ጸደይም ወይም ወደ ጻሃይ የምንሄድበት ነው ሰዓት ነው እና ደግሞ ለገበሬ ደግሞ ብዙ ጊዜ ክረምት ሲያወጣ የነበረውን ውጪ፣ ሲዘራ የነበረውን ዘር፣ ሲያረም የነበረውን ሁሉ የልፋቱን ሁላ የሚከወንበት እና ገቢ ደግሞ የሚያገኝበት ወቅት ነው ማለት ነው እና በጣም ደስ የሚል ነው ምክንያቱም አንደኛ ስራው ራሱ እየቀ እየቀለለ ይሄዳል ሁለተኛ ደግሞ አየርሁኔታው በጣም ምቹ ጭቃው ምጥጥ ያለበት አባራ የሌለበት አካባቢ ምናምን ስታይ ለይታ ለሁሉም ነገር በጣም የሚመችና ማራኪ የሆነበት ሰዓት ነው ምክንያቱም በጸደይ ወራት አካባቢ ብዙ ጊዜ አበቦች ይበቅላሉ ማለት አበቦች ይበቅሉና ያብባሉ። በሰአት ላይ አካባቢያችን በጣም ውብ፣ ቆንጆ እና ማራኪ ነው ሚሆነው ማለት ነው። በዛ ወቅት ደግሞ ለምሳሌ መስከረም አካባቢ ጀምሮ ስለሆነ ጸደይ የሚሆነው በገጥር አካባቢ ለምሳሌ እሪፋ እንበላለን ወይም በቆልሎ እሱ ይደርሳል እና በጣም ጠፋጭ ነው ተጠብሶ የሚበላ ነው፣ ተቀቅሎ ይበላል። ድንች የሚደርስበት ነው ድንች ሁላ ይደርሳል። ምን እሱ ብቻ አይደለም ለምሳሌ እንደ ሰሊጥ ሰሊጥ መሆን ይደርሳል። ሰሊጥ አሁን ብዙ ጊዜ ለ እንትኖች የብዙ ሰዎች አዳር ላይ ዛን ሰሞን ሸክፈው ለሽያጭ ምናምን የሚያቅሩበት ሰዓት እና ጊዜ ነው ማለት ነው እና ይሄ ሰዓት ስለሆነ በጣም ደስ የሚል ጊዜ ነው ማለት ነው። ከአራት ሰዓት ደግሞ ከአራቱ ደግሞ በሁለትኝነት በጣም የምወደው ደግሞ በጣም የምወደው በልግን ነው። በልግ ማለት አሁን ከበረሃ ከፀሀይ ወደ ክረምት የምንሄድበት ማለት ነው። ለምንድነው ይሄ የምንወደው ምክንያቱም አንደኛ ወደ ስራ ምንሄድበት ነው ምክንያቱም ስራ በጣም በጣም እወዳለሁ የስራ ወቅት ስለሆነ ነው። ሁለተኛ ደግሞ ተስፋ የምናደርግበት ምሳሌ ዝናብ ምናምን ሲዘንብ በቃ አይምሮአችን ብሩ ተስፋ የሚኖርበት አለ አይደለ አርሳለሁት ምናምን የምንልበት ጊዜ ስለሆነ በልግን በጣም እወደዋለሁ አመሰግናለሁ።